በምን ትመገባለህ? አብዛኛው ጊዜ የምመገበው በሹካ፣ ማንኪያ በ እንዲሁም ደግሞ በእጄ እንዲሁም ደግሞ በተለያዩ ማቴሪያሎች በተለያዩ እቃዎች እመገባለሁ ማለት ነው። አብዛኛው ጊዜ እኛ ኢትዮጵያ እንደመሆናችን የምንመገበው በእጃችን ነው እንጀራ በመቁረስ ከወጥ ጋር በማያያዝ በጣቶቻችን ጠቅልል አድርገን ነው የምንጎርሰው ማለት ነው። ሰዎችንም የምናጎርሰው በእጃችን ነው። እኛም የምንጎርሰው በእጃችን ነው ማለት ነው። አንዳንድ ሰው በአይታችሁ ከሆነ በተለይ ህፃኖችን ህፃናቶች በብዛት በእጃቸው አይጎርሱም ምክንያቱም ስለማያውቁ ማለት ነው ብንሰጣቸው ወደፊታቸው ወደ አይናቸው ወደ አፍንጫቸው ነው የሚሰዱት እንዴት ነው እነሱን የምንመግባቸው ካልነህ እነሱን የምንመገብበት መንገድ ምንድነው እኛ ራሳችን የሆነ ትንሽ ሹካ ነገር ለእነሱ በመግዛት ወይም በመስራት የተለየ ሹካ የሆነች ትንሽ የሆነች ወደ አፋቸው የምትገባ በዛ መልኩ ሩዝም ሊሆን ይችላል፣ የተለያየ ምግብ ወደ አፋቸው እንሰዳለን እናስገባለን ማለት ነው። ህፃናቶችን በተመለከተ እኛ በዚህ መንገድ እና እንመግባቸዋለን እንዲሁም ደግሞ እጃችንን በመጣጠብ ንጹህ በሆነ እጅ አፋቸውን እንዲከፍቱ በማድረግ ትናንሽ የሆነ ምግብ እናጎርሳቸዋለን ማለት ነው ህፃናቶችን ህፃናቶች በብዛት ይኸው መመገብ ስለማይችሉ ማለት ነው በእጃቸው መመገብ ስለማይችሉ፣ ትላልቆች እሳ ካልን ትላልቆች በራሳቸው መመገብ ይችላሉ እኔን ጨምሮ የምንመገበው በራስ በራሳችን እጃችን ነው ማለት ነው በእጃችን ነው የምንመገበው በእጃችን ነው ስንል በማንኪያም ሊሆን ይችላል በሹካም ሊሆን ይችላል እንዲሁም ደግሞ በገዛ እጃችን ደግሞ በባዶ እጃችን እንጎርሳለን ማለት ነው፣ እንመገባለን ማለት ነው የተለያየ ምግብ ሊሆን ይችላል፣ እሺ ትላልቆች ደግሞ እንዴት ይመገባሉ ካልና አዛውንቶች በብዛት የታ የአዛውንቶች ትላልቅ የሆኑ አዘውንቶች መመገቢያ አይሆንላቸውም በእጃቸው እና እነሱን እኛ ራሳችን እንመግባቸዋለን ማለት ነው ካረጁ በኋላ እንዲሁም ደግሞ የታመመ ሰው እንዴት ይመገባል ካልነ የታመመ ሰው የሚመገበው ሰው ነው የሚመገበው አፏን ከፍቶ ያበለዋል፣ ምን ይለዋል፣ ያጠጣዋል ውሃንም ያጠጣዋል፣ በዛ መልኩ ማለት ነው አንዳንዴ ከታመመ በጣም ከታመመ ደግሞ አፍ መክፈት ካቃተው ደግሞ በግሉኮስ መልኩ እንዲወስድ ይደረጋል ማለት ነው ምግቡን እና የተለያየ ያመቀቅብ ዘዴ አለ ማለት ነው። አንዳንድ ሰው ውሾች፣ እንስሳቶች እንዴት ነው የሚመገቡ ካልነ ውሾች የሚመገቡ በአፋቸው ብቻ ነው ለምሳሌ ድመትን ብንወስድ፣ ውሻን ብንወስድ፣ ከብትን ብንወስድ፣ አህያን ብንወስድ፣ ፈረስን ብንወስድ የሚመገቡት በምንድነው በገዛ አፋቸው ብቻ ነው አንገታቸውን ዝቅ በማድረግ ነው የሚመገቡ ማለት ነው። ማንኛውም ከመሬት የሚገኝ ነገር እሳርም ሊሆን ይችላል እንዲሁም ደግሞ የተለያየ እጽዋት ሊሆን ይችላል ያንን የሚመገቡት አፋቸውን ዝቅ አድርገው ነው ማለት ነው ይሄ ማለት ያው በእጃቸው እንደኛ እንደ ሰው አይመገቡም ማለት ነው እንዲሁም ደግሞ እዚህ እንትን ብንወስድ ለምሳሌ ቀጭኔን ብንወስድ ከዛፍ ያለ የተንጠለጠለን ነገር ነው የምትመገብ ማለት ነው እንዲሁም ደግሞ እንደ ጦጣን አይነት ብንወስድ ደግሞ ጦጣ በገዛ እጇ ነው የምትመገብ ጦጣ ማለት ነው እና እነዚህ እነዚህ እንስሳቶች በገዛ እጃቸው ይመገባሉ ማለት ነው። እንደ ጦጣ አይነት ማለት ነው እንደ ዝንጀሮ አይነት በገዛ እጃቸው እንደ ሰው ይመገባሉ ለማለት ነው እና አብዛኛው ሰውና እንስሳት ያመገገቡ ሁኔታ ይለያያል ማለት ነው። ሰው የሚመገበው በእጅ ነው እንስሳ ደግሞ በገዛ አፉ ነው የሚመገብ ማለት ነው አንዳንድ እንደዚህ ሰው ሲቀር እንደ ጦጣ አይነት ማለት ነው እና በዚህ መልኩ ነው የሚመገቡ እና በአብዛኛው ማህበረሰብ በዚህ አይነት መልኩ ይመገባል ብዬ አስባለሁ ማለት ነው። ወደ ጥንት የሆነ ማህበረሰብ ስንሄድ ወደ አፍሪካ ሀገር ስንሄድ ወደ አንዳንድ እጽዋት ያለበት ቦታ በጣም ዱር የሆነበት ቦታ ስንሄድ እነሱ የሚመገቡት በገዛ እጃቸው ዝቅ በማለት እንደውሻ የሚመገብ አለ ለምሳሌ ተኝቶ የሚመገብ አለ እና በእግሩ የሚመገብም አለ ለምሳሌ እጅ የሌለው ሰው ብንወስድ እዛ የተቆረጠ ባራላይዝ የሆነ እጁ በእግሩ ነው የሚመገብ ማለት ነው በእግሩ እንደ እግሩን እንደ እጁ በመጠቀም ይመገባል ማለት ነው ማንኛውንም ምግብ እንደ ሰው አድርጎ ይመገባል ብዬ አስባለሁ እና በዚህ መልኩ የሰው ልጅ በተለያየ መልኩ በአካል አካል ጉዳተኛ የሆነ ሰው በገዛ እጁ አይመገብም እጁ ጉዳተኛ የሆነ ሰው በእግሩ ነው የሚመገብ እንዲሁም ደግሞ በገዛ አፉ እንደ እንስሳም ደግሞ ሊጠቀም ይችላል ምክንያቱም እጅ ስለሌለው ማለት ነው እንደ እንስሳ የሚመገብበት ሁኔታ አለ እና በተለያየ መልኩ ብቻ የሰው ልጅ የተለያየ አካላቱን በመጠቀም ይመገባል ማለት ነው። ሰውም ሊያጎርሰው ይችላል፣ በግሩም ሊመገብ ይችላል፣ እንዲሁ ደግሞ በአፉ ሊመገብ ይችላል፣ በጉልኮስ ደግሞ ሊመገብ ይችላል እና በተለያየ መልኩ የሰው ልጅ ይመገባል ማለት ነው እኔ ግን አልሀም ዱሊላህ ጤነኛ ስለሆንኩኝ የምመገበው በምንድነው በገዛ እጄ ነው ማለት ነው አመሰግናለሁ።

ማታ በምን ሰዓት ማታ በምን ሰዓት ትመገባለህ ማታ የምመገበው አብዛኛው ጊዜ ከሁለት ሰዓት እስከ ሶስት ሰዓት ባለው ነው ማለት ነው ግን እኔ የምመገበበት ሁኔታ አለ ለምሳሌ አንዳንዴ ይርበኛል ለምሳሌ ምሳ ካልበላው ቶሎ ብዬ እራትን ወደ ሁለት ሰዓት ወይ ወደ አንድ ሰዓት አቀርበዋለሁ ማለት ነው ከዛ በኋላ በመመገብ ወዲያው እተኛለሁ ማለት ነው ካልሆነ ግን ምሳን ለምሳሌ ምሳዬን ስምንት ሰዓት ከበላሁ ቀን ስምንት ሰዓት ከበላሁ እራት የምበለው አራት ሰዓት ወይም አምስት ሰዓት ነው ማለት ነው ከዛ በኋላ አራት ከተመገብኩ በኋላ እተኛለሁ። እና እንደ ሁኔታው ይለያያል ለማለት ነው እንጂ የሆነ ቋሚ የሆነ የመጋገብ ስርዓት የለኝም እኔ አንድ ጊዜ ሁለት ሰዓት ልመገብ እችላለሁ አንድ ጊዜ ደግሞ ሶስት ሰዓት ላይ ልመገብ እችላለሁ አንድ ጊዜ ደግሞ አራት ሰዓት እንዲሁም አምስት ሰዓት ልመገብ እችላለሁ ማለት ነው እና ሲርበኝ ብቻ ነው የምመገብ እንጂ እኔ ቋሚ አድርጌ የያዝኩት ሰዓት የለኝም ማለት ነው አንዳንድ ሰው በባህሪው አይታችሁት ከሆነ ሁሌ በለመደው ሰዓት ካልተመገበ የሚርባው አለ ለምሳሌ የማይችል አለ ለምሳሌ አንዳንድ ሰው እራት የሚመገበው አንድ ሰዓት ሊሆን ይችላል እንዲሁም አስራ ሁለት ሰዓት ላይ ሊሆን ይችላል ማለት ነው ከዛ ውጪ መመገብ የማይሆንለት ከዛ ውጪ የሚቆይ ከሆነ የሚርበው ሰው አለ ማለት ነው ያ ምንድነው አንዴ ሆዳችንን ስናስለምደው ቶሎ በዛ ሰዓት ምግብ ስለሚጠብቅ የመራብ ሁኔታ አለው ማለት ነው እና ሆዳችን እና አብዛኛው ጊዜ የሆነ ቋሚ የሆነ ጊዜ አለው የሰው ልጅ እኔ ግን እንደዚህ ቋሚ የሆነ ጊዜ የለኝም ሁለት ሰዓትም እመገባለሁ ሶስት ሰዓትም እመገባለሁ አንዳንዴ ደግሞ አልፎ አልፎ ደግሞ ከመሼ ስድስት ሰዓት ደግሞ ምመገብበት ሰዓት አለ ማለት ነው እና ይኸው እንደዚህ የተለመደ አይደለም ቋሚ የሆነ ያመጋገብ ስርዓት የለኝም ብዬ አስባለሁ በተለይ እራትን በተመለከተ ማለት ነው ይኸው ምግብ ምንድነው እራት ሳበላ ብንተኛ ጥቅሙ ጉዳቱ ምንድነው በሚለው በምናይበት ሰዓት ጉዳት አለው እራት ሳት እራት ሳት ሳትበላ የምትተኛ ከሆነ ኪሎ የመቀነስ እድል አለ ማለት ነው። ብዙ ኪሎ እንቀንሳለን ምክንያቱም ሌሊቱን ሙሉ በእንቅልፍ ስለምናሳልፈው እራት ስለ ምግብ የሚባል ስለማንቀምስ የዛን ጊዜ ልንጎዳ እንችላለን ማለት ነው እና እራትን መብላት ከሌሎች እንደውም ከቁርስ ከምሳ ይልቅ እራትን ብንበላ ተመራጭ ነው እራት በጣም ጥሩ የሆነ እንቅልፍ እንድናገኝ ያደርገናል ማለት ነው። ምክንያቱም እራትን ካልበላን ማታ እየተሰቃየ ነው የምን የተሰቀየነ ነው የምንተኘው ማለት ነው። ሆዳችን ምግብ አምጣ አምጣ እያለ ስለሚያስቸግረው አይናችን እንቅልፍ አይወስደውም ማለት ነው። ወይም ከወሰደን ደግሞ በጣም የሚያስጠላ እንቅልፍ ነው የምንተኛና እራት የመብላት እራት መብላት ብዙ ጥቅም አለው ብዬ አስባለሁ ማለት ነው በተለይ ልጆች እራት ካልበሉ ሌሊት ሊጮሁ ይችላሉ አብዛኛው ወይም ታመው አድረው ጠዋት ሊሞቱ ይችላሉ ማለት ነው አብዛኛው ህፃናቶች ከ ከሶስት አመት በታች የሆኑ ማለት ነው እራት ያልበላ ህፃናት በጣም እየተጎዳ እያለቀሰ ይተኛል ማለት ነው። እና በተለይ ትኩረት ማድረግ አለብን ህፃናት ላይ ልጅ እናቶች አባቶች ህፃናቶችን በአግባቡ እራት መመገብ አለባቸው ከመተኛታቸው በፊት እራት መግበው ማስተኛታቸውን በጣም እንትን እርግጠኛ መሆን አለባቸው ብዬ አስባለሁ ማለት ነው በህፃን መልኩ ማለት ነው በህፃናቶች ጥንቃቄ እንዲደረግ ምክሬን አስተላልፋለሁ። ወደ እኛ ስንመጣ ወደ ትላልቆች ለእኛ ለጤናችን ጥሩ ነው እራት በልተን ምንተኛ ከሆነ ጥሩ የሆነ እንቅልፍ እንተኛለን ማለት ነው። ጠዋት ስንነሳ አይምሮአችንን አድሰን ትልቅ የሆነ ሰላም ትልቅ የሆነ እረፍት አግኝተን እንድንነሳ ያደርገናል ማለት ነው ጠዋት በጣም ጉልበተኛ ሆነን ሀይል ኑሮነ እንድንነሳ ያደርገናል ማለት ነው ከህፃናቶችም ጋር ስንመጣ እንደዚሁ እንደ እኛ እንዲሆኑ ያደርጋቸዋል ማለት ነው እና በብዛት እራት የማይበሉ ሰዎችን አይታችሁ ከሆነ በጣም እየተቸገሩ ጠዋት ላይ ፊታቸው በጣም ተበላሽቶ እናየዋለን ማለት ነው። በጣም በቃ ተረብሸው ውስጣቸው እንደተረበሸ ያስታውቃል ማለት ነው። ጠዋት ተነስተው ከእንቅልፋቸው ጠዋት ሲነሱ ማለት ነው እና ጠዋት እንደተነሱም የሚያስቡት ነገር ምግብ ብቻ ነው የት አለ ቁርስ ነው የሚሉ እራት ሳንበላ ምንተኛ ከሆነ ጠዋት ተነስተን ቁርስ አምጡ? ወዲያው ቁርስ ለመብላት እንቸኮላለን ማለት ነው። ያ እንዳይሆን እንዳንራብ እራታችን በአግባቡ በልተን ብንተኛ እሳ ብዬ እመክራለሁ ማለት ነው ይሄን ለማለት እወዳለሁ እኔ ስለራት እኔ እንደሆነ በአራት ሰዓት አልፎኝ አያውቅም። ምሳ ሊያልፈኝ ይችላል ቁርስ ሊያልፈኝ ይችላል ግን እራቴን በጭራሽ አሳልፌ አላውቅም ማለት ነው። እራት የምበላበት ሰዓት ደግሞ የተወሰነ አይደለም አንድ ሰዓት ልበላ እችላለሁ ሁለት ሰዓት ሶስት ሰዓት ልበላ እችላለሁ ማለት ነው እና እራቴን ረስቼ ተኝቼ አላውቅም ማለት ነው ቢደክመኝም ራሱ እኔ ወዴው ወዴው በተነሳሁበት ሰዓት ተነስቼ ሰባት ሰዓትም ስምንት ሰዓት ሊሆን ይችላል በልቼ ነው ወይም ተመልሼ የምተኛ ማለት ነው እና እራት ወሳኝ ነገር ነው እኔ ሁለት ሰዓት ሶስት ሰዓት እራቴን እበላለሁ አመሰግናለሁ

ማብሰል ማብሰል ትችላለህ ማብሰል በጣም ነው የምችለው ለምሳሌ የተለያዩ እንትኖችን ሊሆን ይችላል አትክልት ሊሆን ይችላል ምግቦችን ሊሆን ይችላል አበስላለሁ ማለት ነው። የማበስለው በተለይ የምችለው የምግብ አይነት ምንድነው? ካላችሁኝ እንቁላል ነው። እንቁላል በጣም ማብሰል እችላለው እንቁላል የማብሰ የማበስለው ምን በማድረግ ነው እሳትን በማያያዝ ሊሆን ይችላል። እንዲሁም ደግሞ በስቶብ ሊሆን ይችላል ማለት ነው። በኤሌክትሪክ ስቶፕ በኤሌክትሪክ ስቶፕ በዛ በማድረግ ሊሆን ይችላል ማለት ነው። እንቁላልን የማበስለው እና እንቁላል ማብሰል እችላለሁ እና የተለያዩ ምግቦችን ስጋ ሊሆን ይችላል አሪፍ አድርጌ አብስዬ የመመገብ አቅም አለኝ ማለት ነው። ስጋን ማብሰል ስንልም ስንት አይነት ማብሰል አለ? ብዙ አይነት ማብሰል አለ። ለምሳሌ የምግብ አይነቶች ብንወስድ ዳቦ ሊሆን ይችላል እንዲሁም ደግሞ ስጋ ሊሆን ይችላል። እንቁላል ሊሆን ይችላል እንዲሁም ደግሞ ወጥ ሊሆን ይችላል ዶሮ ወጥ ሽሮ ወጥ የተለያዩ የወጥ አይነቶችን ማብሰል ሊሆን ይችላል ማለት ነው። እና ብዙ አይነት ማብሰሎችን እችላለሁ። እኔ እንደዚህ እና እኔ የማልችለው የለም ማለት ነው። በተለይ እናትና አባቴ ማብሰል ይችላሉ ከእኔ የበለጠ እንዴውም እናቴ በደንብ አድርጋ ታበስላለች ምግብ ላይ ቁርስ እሷ ነው የምትሰራልነ ምሳ እራት እነሱ ነው የሚሰሩልን እና በደንብ አርገ ነው የሚያበስሉልነ ማለት ነው። እና እሷ አንድ አለች አባቴ ደግሞ እንደዚሁ አብስል ካልነው በጣም ባለሙያ ስለሆነ የተለያዩ ምግቦችን በተ በአጭር ሁኔታ በአጭር ደቂቃ ውስጥ ያበስላል ማለት ነው። የሚበስልበት ሰዓት ስናይ እንቁላል ቶሎ ነው የሚበስል ዳቦ ወይም ደግሞ የተለያዩ ወጦች ደሞ ይቆያሉ ማለት ነው። ከአንድ ሰዓት በላይ ለመብሰል ይፈጅባቸዋል ማለት ነው። እንቁላልን ስናይ ግን እንቁላል ወዲያውኑ ከተቀቀለ ወዲያው ሆኖ የመብሰል ሁኔታ አለው ማለት ነው። የመብሰል እድል አለው ብየ አስባለሁ ማለት ነው። ስለ እንቁላል እና ማብሰል በደንብ አድርጌ ነው የምችል እኔ ብቻ ሳልሆን ማህበረሰቦቼ ይችላሉ ማለት ነው። በተለይ ቤተሰቦቼ ማብሰል ይችላሉ እናቴ አባቴ እህቴ አጎቴ አክስቶቼ እነዚህ በደንብ ማብሰል ይችላሉ ማለት ነው። ህፃናቶች በብዛት ማብሰል አይችሉም አብስሉ ካልናቸው እጃቸውን አብረው ሊያስገቡት ይችላሉ ማለት ነው። ሊጎዱ ይችላሉ እና ህፃናቶች እንዲጠነቀቁ ምግብ እንዲሰሩ እንዲሰሩ እንዳትፈቅዱላቸው ለማለት ነው። ትላልቆች እንዲሰሩ ሰራተኛ ካለ ሰራተኛ እንዲያበስል እንድታደርጉ እመክራለሁ ማለት ነው። ምክሬን እና ማብሰል እችላለሁ እኔ። መቼ መቼ ነው የምታበስለው ካላችሁኝ? ጠዋት ማብሰል ይችላል ጠዋት ለቁርሴ ለምሳሌ እንቁላል በመቀቀል እንቁላል በመስበር እና እሳት ላይ በማድረግ ስቶብ ላይ በማድረግ አበስላለሁ ማለት ነው። የተለያዩ ነገራቶችን ቲማቲም ሽንኩርት ዘይት በመጨመር ከእንቁላሉ ጋር አደባልቄ እንዲበስል አደርጋለሁ ማለት ነው። እና ምሳ ላይ ደግሞ ምንድነው? የማደርገው ምሳ ወጥ እሰራለሁ ለምሳሌ ዶሮ ወጥ ምሰራ ከሆነ በደንብ አድርጌ ዶሮ የዶሮውን ስጋ አጥቤ በሳሙና አስጥቼ ፀሀይ ላይ እንዲደርቅ አድርጌ እንዲሁም ደግሞ እሳት ላይ ደግሞ ትንሽ እንዲደርቅ አድርጌ ቆራርጬ አበስለዋለሁ ማለት ነው። እንዴት? ነው የማበስለው ዘይት በማድረግ እንደገናም ደግሞ በርበሬ በማድረግ ጨው በማድረግ ጥረ ጨው ማለት ነው። የተለያዩ ቅመማ ቅመሞችን በማድረግ በመዋሃድ ልክ አንድ ሰዓት በላይ እዛው እሳት ላይ እንዲሆን እንዲበስል ካደረኩት በኋላ ከዛ በኋላ ሰዓቱ ሲደርስ አውጥቼ ከፍቼ አስቀምጠውና እዛ ከበረደ በኋላ በእንጀራ እንጀራ አስቀምጥና እንጀራው ላይ ፈሰስ አድርጌ ያንን ዶሮዬን እመግባለሁ ማለት ነው። ከቤተሰብጋም ሊሆን ይችላል ሰው ካለ ከአጠገቤ ጓደኛ ለምሳሌ ካለ ከጓደኛ ጋር በመሆን ያን ምግብ እንመገባለን ማለት ነው። ራስ ሰዓት ሲደርስ ደግሞ ያው እንግዲህ የበሰለውን የእንቆል የዶሮውን ግማሽ ለምሳሌ ካልጨረስኩት ዶሮውን ለምሳ የሰራሁትን ለራት እበለዋለሁ አንዳንዴ ደግሞ በሰው በዝቶ ደግሞ ለምሳሌ ምሳ ላይ በደንብ አድርገን ከበላነ ከጨረስነው ወጡን ለእራት የሚሆን ሌላ ምግብ እሰራለሁ ማለት ነው። እራት ላይ ጠንቀቅ እላለሁ እራት ላይ ራት ላይ የምሰራው ምንድነው? የተለያዩ ምስር የሚባል አለ ለምሳሌ የባልትና ውጤቶች ምስር ሊሆን ይችላል ሽሮ ሊሆን ይችላል ድንች ሊሆን ይችላል አትክልት ሊሆን ይችላል እነሱን በመክተፍ በማጠብ ይኸው መሬት ላይ ስለሚበቅሉ በደንብ አጥቤ አዘጋጅቼ ሳት ለይ አደርጋቸውና አበስላቸዋለሁ ማለት ነው። የተለያዩ ዘይቶችን በመጨመር አንዳንዴ ቅመማ ቅመሞችን ለየት ያሉ ቅመማ ቅመሞችን በመጠቀም እንዲበስሉ አደርጋለሁ ማለት ነው። እነዚህ የተለያዩ የባልትና ውጤቶችን ማለት ነው እና በዛ መንገድ እኔ አበስላለሁ ማለት ነው። እና በደንብ አድርጌ ነው ማብሰል የምችል ላጤዎች አብዛኛውን አይታችሁ ከሆነ ራሳቸው ነው የሚያበስሉ። ያገቡ ደግሞ ከሆነ ለምሳሌ ሚስቶቻቸው ብቻ ነው የሚያበስሉላቸው ማለት ነው። እና ቤት ውስጥ ደግሞ ልጆች ከሆነ ደግሞ እናቶች እናቶቻችን ወይም ሰራተኛ ካሉ እህቶቻችን ነው የሚያበስሉልነ ማለት ነው። እኛው ወንድ ስለሆነ ማለት ነው። እና በዚህ መንገድ ማብሰል እኔ እችላለሁ እችላለሁ ማብሰል እችላለሁ

የህዝብ ማመላለሻ ትጠቀማለህ? የህዝብ ማመላለሻ እጠቀማለሁ። በተለይ እኔ ጠዋት ጠዋት ጠዋት እየተነሳሁ አንድ ሰዓት ላይ ወይም አስራ ሁለት ሰዓት ላይ እየተነሳሁ ባስ የሚባለውን እጠብቃለሁ ማለት ነው። ያ ከመጣ በኋላ ወደ ተለያየ ቦታ ይወስደኛል ማለት ነው። ምክንያቱም ባስ የምጠቀምበት ምክንያት ምንድነው ካላችሁኝ አንደኛ ለገንዘቡ ነው። እንዲሁም ደግሞ ሲቀጥል ደግሞ ያው ስራ ሁል ጊዜ ስለምመላለስ ያስፈልገኛል ማለት ነው ባስ። በሰአቱ ይመጣል ሰፊ ስለሆነ ቦታው ቦታ አንጣብብም ማለት ነው። እገባና በሰአቱ እደርሳለሁ ማለት ነው። ባስ የምጠቀምበት ምክንያት በዚህ ነው ማለት ነው። አብዛኛው ሰው ለምንድነው ባስ የሚጠቀም ካልን ባስ የሚጠቀም ሰው በብዛት የታክሲ ጭንቅንቅ ያለ ከሆነ፤ ታክሲ ጭንቅንቅ ከፈራ፤ እንዲሁም ደግሞ ገንዘብ የሌለው ሰው ለምሳሌ መንግስት ሰራተኛ የሚሰራ ደሞዙ ትንሽ ስለሆነ ባስ ነው የሚጠቀም ማለት ነው። ምክንያቱም ሁሌ ቀን በቀን የሚመላለስ ከሆነ በታክሲ ገንዘብ የሚያወጣ ከሆነ ቀን በቀን ብዙ ገንዘብ የሚያወጣ ከሆነ ያልቅበታል ማለት ነው። እና በዛ ምክንያት ባስን ይጠቀማል ማለት ነው። ባስ የሚጠቀምበት ምክንያት ያው አስር ብር ወይም ደግሞ አምስት ብር ስለሆነ ማለት ነው። በታክሲ ከሄድን ግን ሃያ ብር ወይም ሰላሳ ብር እንዲሁም አምሳ ብር ሊያስወጣው ስለሚችል ህዝቡ ምን ያደርጋል ማህበረሰቡም ያደርጋል ባስን ይጠቀማል ማለት ነው። የባስ እንዴት ነው ቅድመ ጥንቃቄ እንዴት ነው? በባስ መሄድ ጥሩ ነው ወይስ መጥፎ ነው? ብለን በምናይበት ሰዓት በባስ መሄድ ያው ከገንዘብ አንፃር ስናየው ጥሩ ነው። በሌላ ሁኔታ ግን መጥፎ ነው። በባስ መሄድ ማለት ነው። ወደ ስራችን በሰአቱ እንድንገባ አያደርገንም። ምክንያቱም ቀስ እያለ ነው የሚራመድ። ሲቀጥል ደግሞ ጭንቅንቅ ነው ቦታው የተለያየ በሽታ ልናስተላልፍ እንችላለን። የተለያዩ በሽታ ሊይዘን ይችላል ማለት። ነው የቲቢ በሽታ፣ የጉንፋን በሽታ እንዲሁም ደግሞ ኮቪድ ደግሞ ተከስቶ ሳለ በባስ የሚመላለስ ሰው አብዛኛውን ጊዜ ጭንቅንቅ ስለሆነ የኮቪድ በኮቪድ በሽታ የመጠቃት ጊዜ የመጠቃት እንትን እድል አጋጥሞታል ማለት ነው አብዛኛው ሰው። እና ለበሽታ ተጋላጭ እንድንሆን ያደርገናል ማለት ነው። እንዲሁም ደግሞ አንዳንድ ቦታ ሌባዎች እንዲሰርቁን ያደርጋል ማለት ነው። ኪሳችን ውስጥ ገብተው የተለያየ ስልካችንም ሊሆን ይችላል ገንዘባችንን ንብረታችንን ሊሰርቁብን ሊወስዱብን ይችላሉ ማለት ነው ሌቦች። እና መጠንቀቅ አለብን ባስ ውስጥ በምንሄድበት ሰዓት ማለት ነው። እና ባስ ባንጠቀም ይሻላል አብዛኞቻችን ብዬ አስባለሁ። እግር ብንጠቀም በእግራችን ወክ እያደረግን ብንንቀሳቀስ ወደ ስራ ቦታ ወይም ወደ ሌላ ወደ ተለያዩ ቦታ ብንንቀሳቀስ ብለን ብዬ አስባለሁ ማለት ነው። በታክሲ መሄዳችን ምንድነው ጥቅሙ ካልን በታክሲ መጀመሪያ ጉዳቱን ካየን በታክሲ መሄድ ጉዳቱ ምንድነው ገንዘብ ብዙ ገንዘብ እንድናወጣ ያደርገናል ጥቅሙን ስናይ ግን በጣም የተለየ ሴፊቲ አለው። ሲቀጥል ደግሞ በሰአቱ ወደ ስራ እንድንደርስ ያደርገናል ማለት ነው። እና በዛ ምክንያት በታክሲ መሄድ ጥሩ ነው ብዬ አስባለሁ ማለት ነው። በተለይ ህፃናቶችን አዛውንቶች በታክሲ ቢሄዱ ይመረጣል። ህፃናቶች ምክንያት ባስ ውስጥ ከገቡ የህዝብ ማመላለሻ ውስጥ ከገቡ የንብ እንትን ሊጨፈለቁ ይችላሉ ሊጎዱ ይችላሉ እንዲሁም ደግሞ በሌባ ሊሰረቁ ይችላሉ ማለት ነው። ሊጠፉብን ነው ይችላሉ ህፃናቶች። እና ህፃናቶች በባስ ሄዶ ይመከራል። እናትና አባቶች መጠንቀቅ አለባችሁ ህፃን ይዛችሁ ባስ ውስጥ እንዳትገቡ ማለት ነው። ምክንያቱም ህፃኑን ስትጠብቁ ህፃኑን ህፃናቱን ስትጠብቁ እናንተ ራሳችሁ ገንዘባችሁን ሊወሰድባችሁ ይችላል ማለት ነው። እና በህፃን ይዛችሁ ባትገቡ ህፃን ከያዛችሁ ታክሲ ብትጠቀሙ እላለው ማለት ነው። ሲቀጥል ደግሞ ወደ አዛውንቶች ወደ ሽማግሌዎች ስንመጣ ሽማግሌዎች በብዛት ባይጠቀሙ ጥሩ ነው የህዝብ ማመላለሻ። ታክሲም ቢጠቀሙ ጥሩ ነው ብዬ አስባለሁ ማለት ነው። ከህዝብ ማመላለሻ ውስጥ ከገቡ የተለያየ ጉዳት ሊደርስባቸው ይችላል። እና በህዝብ ማመላለሻ አባካችሁ እናንተ ሽማግሌዎች አትጠቀሙ ማለት ነው። ገንዘብ ካላችሁ ልጆች የደረሱ ልጆች ካሏችሁ እነሱ ገንዘብ እንዲሰጧችሁ በማድረግ በታክሲ ብትጓጓዙ ጥሩ ነው ብዬ አስባለሁ ማለት ነው። እና የህዘብ በማመላለሻ ብዙ ጉዳት አለው። እንዲሁም ደግሞ ጥቅምም ደግሞ አለው። የታክሲ ደግሞ ጉዳትም አለው ጥቅምም አለው ማለት ነው። እና አንድ ነገር ጉዳትም አለው ጥቅምም አለው። በሁለት ነገር ነው የሚታየው እና የህዝብ ማመላለሻ ያው ጥሩ ነው ግን ያው ገንዘብ ለሌላችሁ ጥሩ ነው ላላችሁ ግን በህዝብ ማመላለሻ ወይም በባስ እንዳትሄዱ። ታክሲ ተጠቀሙ በማለት ምክሬን ለማጋራት እወዳለሁ ማለት ነው። አብዛኛው ማህበረሰባችን እኛ ጋር ደሃ ስለሆነ የሚጠቀመው የህዝብ ማመላለሻን ነው። የአብዛኛው ማህበረሰብ የመንግስት ሰራተኛ ስለሆነ የህዝብ ማመላለሻን ተጠቅሞ ባስን ተጠቅሞ ነው ወደ ስራ ቦታው የሚሄድ ማለት ነው ሲመለስም ደግሞ እንደዚሁ በባስ ነው የሚመለሰው እና እንደዚህ እንደዚህ ጉዳት አለ እንደዚህ እንደዚህ አይነት ነገር ስላለ እንድትጠነቀቁ ለማለት ነው አመሰግናለሁ ያለኝ ሀሳብ ይሄ ነው።

በባህላችሁ ሰርግ እንዴት ይከናወና? ኦ በባህላችን ሰርግ የተለያየ በቃ የሰርግ ሁኔታ ነው ያለው ለምሳሌ እኛ ጋር ያለው የሰርግ አይነት አንድ ሰው ቀድሞ ካገባ ለምሳሌ ያላገቡትን በጅራፍ ይገርፋል ማለት ነው በእንትኑ ላይ ይቆምና የሰርጉ ደጃፍ ላይ ወይም ድንኳኑ ላይ ይቆምና ያላገቡት ጓደኞቹ ሲመጡ እነሱን እየገረፈ ያስገባል ማለት ነው ለምንድነው ያላገባችሁ እያለ ማለት ነው እና አብዛኛው ጊዜ ይሄ ባህል አለ ማለት ነው እንዲሁም ደግሞ አምስት አምስት ሺህ ብር በማውጣት ለሰው ለተሞሸረው ሙሽረው እንሰጣለን ማለት ነው ለሙሽሪቱም የተለያየ የሆነ ገንዘብ እንሰጣታለን ማለት ነው የተለያየ የሆነ ልብስ አልባሳት ሊሆን ይችላል የምግብ አይነት የምግብ ቁሳቁስ ሊሆን ይችላል እንዲሁም ደግሞ ለብሰውት የሚተኙት ብርድ ልብስ ሊሆን ይችላል የቤት እቃ ሊሆን ይችላል እና እንደዛ እናበረክታለን ማለት ነው እኛ ሰርግ ሲደርስ ማለት ነው ለሰርግ የሚያስፈልጉ ነገራቶች ብዙ ነገራቶች ያስፈልጋሉ ለምሳሌ በሬ ያስፈልጋል ትልቅ የሆነ በሬ አንድ ሶስት በሬ ያስፈልጋል ማለት ነው ያ በሬ ከታረደ በኋላ ያን በሬ በማድረግ በማረድ በመክተፍ ስጋውን እየወጣን በመክተፍ ለተለያዩ ለሙሽሮቹ እንዲቀምሱት ይደረጋል ማለት ነው ባልና ሚስት እና እዛ በኋላ ያ ምግቡ ከተዘጋጀ በኋላ ያው ዘመድ አዝማድ ይጠራል ወደ ቤት እንዲመጣ ይደረጋል ወደ ሰርግ ቤት እንዲመጣ ይደረጋል ከዛ በኋላ ይስተናገዳል ማለት ነው ምግቡ የተለያየ ምግብ እናደርግለታለን ጥብስ እናደርግለታለን ክትፎ እናደርግለታለን ግን በብዛት የሚቀርበው ምን አይነት ነው ካላችሁኝ የምግብ አይነት በወጥ የሚሰራ ማለት ነው በብርብሬ የሚሰራ በትልቅ ብረምጣድ ይሰራና ወጡ ያ የተከተፈው ስጋ ይገባል ማለት ነው እዛ ከበሰለ በኋላ ለተለያየ ሰው ለተለያየ እንግዳ ለሚመጣ ሰው በሳህን በሳህን እየተደረገ ይቀርብለታል ማለት ነው ወደሚጠጣው ስንመጣ የተለያየ የሚጠጣ አይነት እናዘጋጃለን አብሽ ሊሆን ይችላል አብሽ እንዲሁም ደግሞ ጆሊ ጆስ ሊሆን ይችላል ሻይም ሊሆን ይችላል ሲመጣ እናዘጋጅለታለን ማለት ነው ያ እንትኑ ባለቤቱ ማነው ተስተናጋጆች ሲመጡ ማለት ነው እና ሙሽሮቹ ለሙሽሮቹ ደግሞ ለየት ያለ ምግብ ይዘጋጅላቸዋል ለየት ያለ በባለሙያ ትልቅ ሙያ የምግብ አሰራር ትልቅ ሙያ የደረሰ ሰው እንዲሰራላቸው ይደረጋል ማለት ነው ልዩ በሆነ ሁኔታ ንጽህናውን የጠበቀ እንዲሁም ደግሞ ጥሩ መዓዛ ያለው በዛ ያለ ዋና ዋና የተባለ የበሬ ፓርት ለእነሱ ለሙሽሮች ይቀርብላቸዋል ማለት ነው፤ ያ እንዲመገቡ ይደረጋሉ ሙሽሮች ብቻ ሳይሆኑ ሚዜም አለ የሙሽራ ሚዜዎች አሉ ለምሳሌ በወንድ በኩል የወንድ ሚዜ አለ በሴት በኩል ደግሞ የሴት ሚዜ አለ እና እንደ እነሱ በመምጣት ሚዜ ያደርጋሉ ማለት ነው ሙሽራዎችን ወደ ቤታቸው ይሸኟቸዋል ማለት ነው እንዲሁም ደግሞ ወደ ተለያየ መናፈሻ በሚሄዱበት ሰዓት ፎቶ በሚነሱበት ሰዓት ሚዜዎች ከኋላ ከኋላ ይከተሏቸዋል ማለት ነው እና የሙሽራ ሚዜ የሚባል አለ ማለት ነው እና ከዛ በኋላ ሊጋቡ ሲሉ ቀለበት ካሰሩ በኋላ ምን ምን ይደራረጋሉ ምርቃት የሚባል ነገር አለ እናትና አባት እንዲመርቅ ይባላል እዛ ይጎነበሱና ከእናት ከአባት ምርቃት ምርቃን ይወስዳሉ ማለት ነው ጥሩ የሆነ ትዳር ጥሩ የሆነ ጎጆ እንዲኖራቸው እናትና አባቶቻቸው ዱአ ያደርጉላችኋል ይመርቋችኋል ማለት ነው እንዲሁም ደግሞ ጥሩ ልጅ እንዲኖራቸው በፍቅር እንዲኖሩ እንዳይፋቱ እስኪያረጁ እስኪሞቱ ድረስ ትዳራቸው እንዲዘልቅ በማለት ዱአ ወይም ደግሞ ጸሎት ይደረግላቸዋል ማለት ነው ለሙሽሮች እና በዚህ መልኩ ይሄው ይስተናገዳሉ ከዛ ይሄ የአንድ ቀን ውሎ ውሏቸው ነው ሲቀጥል ደግሞ ሰኞ ደግሞ አለ ለምሳሌ ሰርጉ እሁድ ከሆነ ሰኞ የ የሙሽራ የምልሰት የሚባል አለ ደግሞ ያ እንዲመለሱ ይደረጋል ማለት ነው ቤት ይዞራል አንዴ ከጫጉላ ሽርሽራቸው በኋላ ወደ ቤታቸው መጥተው ቤተሰባቸውን እንዲዘይሩ ይደረጋል ማለት ነው እና እንደዛ በማድረግ ያው እኛ ሰርጋችንን እናከናውናለን ማለት ነው ለእኛ ለየት ይላል ወደ ሌላ ቦታ በምንሄድት ሰዓት ደግሞ ከእኛ ውጪ ወደ ገጠራማ ቦታ በምንሰዓት ሰዓት ደግሞ እንደዚህ ድንኳን ይጣላል ከዛ በትናንሽ ምግብ በበግ ሊሆን ይችላል እንዲሁ ደግሞ በፍየል ሊሆን ይችላል ትናንሽ ሰው ተጠርቶ እንዲመገብ ይደረጋል ማለት ነው ያ እንትን ማለት ነው እና ያን ያህል ብዙ አይደለም ሲቀጥል ደግሞ የረሳሁት ነገር ምንድነው ኬክ ኬክ ደግሞ አለ ኬክ ይቆረሳል ግዴታ ነው ሙሽራ ሙሽሪትን ያጎርሳል ማለት ነው እንጂም ደግሞ ሙሽሪት ደግሞ ሙሽራን ኬኩን እንድታጎርሰው ይደረጋል ማለት ነው ከዛ ይዘፈናል ይጨፈራል ምን ይላል እስክስታ ይመታል ይሄ ባህላዊ ሙዚቃ ይከፈታል እዛ እንኳን አደረሳችሁ እንኳን አደረሳችሁ እየተባለ ይዘፈናል ማለት ነው እና የተለያየ ሰው ስጦታ ያመጣል ለምሳሌ ጋቢ ሊሆን ይችላል እንዲሁም ደግሞ የተለያየ ቁሳቁስ ለቤት የሚሆን የተለያየ ቁሳቁስ እያንዳንዱ ሰው ይዞ ይመጣል ማለት ነው በዚህ ሁኔታ እናመሰግናለን።

አዲስ ቴክኖሎጂ መማር ትወዳለህ አዲስ ቴክኖሎጂ መማር በጣም ነው የሚመቸኝ በተለያየ አሁን ላይ አምስት ጀነሬሽን ፋይቭ ጀነሬሽን ምናምን የሚባሉ ስለእነሱ ቴክኖሎጂዎች ስለእነሱ መተግበሪያዎች ማወቅ እፈልጋለሁ ማለት ነው። የእነሱ መተግበሪያዎች ተጠቃሚ መሆን አንተ ማንነትህን እንድታበለጽግና የተለያየ ነገር የተለያየ ስራ እድል ሊሆን ይችላል የተለያዩ ጥቅማ ጥቅሞችን እንድታገኝ ያደርግሃል ማለት ነው። እና አዲስ ቴክኖሎጂ መማር ከጊዜው ጋር እንድት አብረህ እኩል እንድትሄድ ያስችልሃል ማለት ነው። አዲስ ቴክኖሎጂ ስንል ምን ምን ማለታችን ነው ለምሳሌ አሁን የመጡ ቴክኖሎጂዎች ለምሳሌ አርቴፊሻል ኢንተለጀንሶች። አዳዲስ የሆኑ አርቴፊሻል ኢንተለጀንሶች አሉ ለምሳሌ እንደ የሮቦት አይነት የሆኑ መተግበሪያ ያላቸው የሆኑ አፕሊኬሽኖች መተግበሪያዎች አሉ ማለት ነው። ሲቀጥል ደግሞ መተግበሪያ ከመተግበሪያ ስንወጣ ደግሞ የተለያየ መሳሪያ የቤት የቤት መሳሪያ የሆነ ለምሳሌ ሮቦቶች ለምሳሌ እየመጡ ቤታችንን የሚያጸዱልን እና የቤታችንን ማንኛውንም ስራ የሚሰሩልን የሆኑ ሮቦቶች አሉ ማለት ነው። ሰው ሰራሽ የሆኑ ሮቦቶች አሉና እነዛ መተግበሪያዎች መጠቀም እፈልጋለሁ ማለት ነው። እኔ ስለእነሱ መማር እንዴት እንደሚሰሩ ምንድነው? ጥቅሙ ምናምን የሚለውን ነገር ማወቅ በጣም እጓጓለሁ ማለት ነው። እና አሁን ላይ የመጡ ደግሞ መድኃኒቶች አሉ ለምሳሌ አዳዲስ መድኃኒቶች ስለእነሱ ማወቅ ስለእነሱ መማር ደስ ይለኛል ማለት ነው። እና አዲስ ቴክኖሎጂ በጣም ነው መማር የምወደው ማለት ነው። ሀገራችን ደግሞ ብታድግ ብዬ እንዲኖራት ብዬ የምፈልገውም እንደዚህ አይነት ቴክኖሎጂ ነው ማለት ነው። ከዘመኑ ጋር የሚሻገር ከዘመኑ ጋር እኩል የሚሄድ ገንዘብ እኩል የሆነ እድል ከሀገር ጋር ከአለም ጋር የሚያገናኝና የሆነ እኩል የሆነን መረጃ የምናገኝበት የሆነ እኩል እንድንራመድ የሚያግዘን የሆነ ቴክኖሎጂ እንዲኖራት እፈልጋለሁ ማለት ነው። ኢትዮጵያ ሀገሬ ማለት ነው። እና አዲስ ቴክኖሎጂ የሚያስተምር ሰው ካለ ብማር ደስ ይለኛል አሁን ላይ አዲስ ቴክኖሎጂዎች የሚያስተምሩን እነማን ናቸው? ካልን አውሮፓ ያሉ ሀገራቶች ነው እነሱ አብዛኛው ጊዜ በስልክ አክሰስ ስላለን በተለያየ በዩቲዩብ ሊሆን ይችላል በኢንስታግራም በተለያየ በትዊተር መረጃዎችን እናገኛለን ማለት ነው። ስለ አዲስ ቴክኖሎጂዎች በተለይ ስለ ኤለን ማስክ ለምሳሌ የሚወጣው አዳዲስ ቴክኖሎጂ አለ ለምሳሌ አምስት ጀነሬሽን ፊቨዝ ጀነሬሽን ጋር ተያይዞ ማለት ነው። ለምሳሌ ራስ በራሱ የሚነዳ መኪና እንደ ቴስላ አይነት ሮቦት ሮቦቲክስ የሆነ መኪና አለ ማለት ነው። እንዲሁም ሲቀጥል ደግሞ አሁን ላይ ፕሌን ደግሞ ራሱ አለ አዳዲስ የሆነ በራሱ የሚነዳ በራሱ የሚያደርስ በራሱ የሚያመጣ እንዲሁም ደግሞ ፕሌን ብቻ ሳይሆን ሞተር ባቡር አለ መኪና አለ የተለያዩ የሆነ መጓጓዦች አሉ ማለት ነው። እርስ ራስ ራስ በራሳቸው ሰው ሰራሽ የሆኑ እንደ ሰው ሆነው እንደ ሰው አክት አድርገው የተለያዩ ነገራቶችን የተለያዩ ስራዎችን የሚያከናውኑልን ስራዎች አሉ ማለት ነው። ስለእነሱ ማወቅ ስለእነሱ መማር እንዴት እንደሚሰሩ። ለምን አገልግሎት እንደሚውሉ? ስለእነሱ ስለ አዳዲስ መረጃዎች ማወቅ እወዳለሁ ማለት ነው። ያ የሚረዳኝ ምንድነው? ኋላ ቀር እንዳልሆን ያደርገኛል ኋላ ቀር እንዳልሆን ያደርገኛል ምን ማለት ነው። ማለት ከላይ ያሉ ይሄ እንደዚህ አይነት ቴክኖሎጂ አክሰስ ያላቸው የተለያየ የሆነ ማቴሪያል ያላቸው ሰዎች ለየት ያለ እውቀት አላቸው ማለት ነው። ለየት ያለ እውቀት ያለው ሰው ደግሞ እውቀት ከሌለው ሰው ሲወዳደር አንድ አይደለም ማለት ነው። እና ያ እኔ የበታች መሆን አልፈልግም ከሰው ጋር እኩል መራመድ ስለምፈልግ ከአለም ጋር ከአለም ህዝብ ጋር ከእያንዳንዱ ህዝብ ጋር እኩል መራመድ እፈልጋለሁ ወደኋላ መቅረት ስለማልፈልግ በዛ ምክንያት ስለ አዳዲስ ቴክኖሎጂዎች አጠናለሁ ማለት ነው። አነባለሁ በስልኬ በተለይ በቴሌግራም የሚመጡ ጆይን ግሩፖችን ስለ አዳዲስ ቴክኖሎጂ የሚያብራራ ግሩፖችን በመቀላቀል ትዊተር ላይ ደግሞ ያለ አዳዲስ ስለ ቴክኖሎጂ መረጃ የሚሰጠኝን ግሩፕ በመቀላቀል አዳዲስ ኢንፎርሜሽኖችን አዳዲስ መረጃዎችን ከዛ በማንበብ እኩል መራመድ እፈልጋለሁ ማለት ነው። ያ ነው የኔ ሁኔታ ያለሁበት ሁኔታ ማለት ነው። እና በተለይ ደግሞ ቪዲዮዎችን መገለጫዎችን ስለወደፊት የታሰቡ ነገራቶችን ካሉ ስለእነሱ ማወቅ ስለእነሱ መረዳት ያ ነው የኔ የእለት የእለት ኑሮዬ ማለት ነው። ስለእነሱ ባወቅኩ ቁጥር እንዴት እንደሚሰሩ ባወቅኩ ቁጥር እኔም ደግሞ ለመስራት እጓጓለሁ ማለት ነው። እንደነ እኔም ደግሞ ለአዳዲስ ነገር ለመስራት ስለ ለማህበረሰቤም ለሀገሬም አዲስ ነገር ለማምጣት እተጋለሁ ማለት ነው። ያ እንደዛ አድርጌ በዛ መልኩ እኔ እሰራለሁ ብዬ አስባለሁ ማለት ነው። እና ስለ አዳዲስ ቴክኖሎጂዎች መማር በጣም ነው የምወደው አዳዲስ ቴክኖሎጂ በህይወቴ ማምጣት እፈልጋለሁ። ማንኛውም ነገር ሊሆን ይችላል። ማንኛውም እቃ ሊሆን ይችላል። መረጃም ሊሆን ይችላል እና ስለ ቴክኖሎጂ እወዳለሁ አመሰግናለሁ

ጭንቀት ሲሰማህ ምን ታደርጋለህ? ጭንቀት ሲሰማኝ የማደርገው በብዛት እኔ እንቅልፍ ነው የምተኛ። ስልኬን በመክፈት ቲክቶክ በማየት ወደ ላይ ወደ ታች በማድረግ ቲክቶክ የተለያዩ ቪዲዮዎችን በማየት እተኛለሁ ማለት ነው። በምተኛ ሰዓት ጭንቀቴን እረሳለሁ ማለት ነው። ሲቀጥል ደግሞ በሁለተኛ ደረጃ ጭንቀት ሲሰመኝ የማደርገው ምንድነው? የተለያዩ እጽዋት ቦታ በመሄድ በተፈጥሮአዊ ነገራቶችን በማየት። በተለይ እንደዚህ አረንጓዴ ቦታ ወይም ሳር ቦታ በመሄድ ወደዚያ በመዞር ከዚያ በመቀመጥ እና ንጹህ አየር በመውሰድ ጭንቀቴን አስወግዳለሁ ማለት ነው። ሌላ ደግሞ ጭንቀቴን የማስወግድበት መንገድ ምንድነው? ካላችሁኝ እንደዚህ በቃ ፊልሞችን በማየት ሙቪዎችን በማየት የሚያስደስቱ ነገራቶችን የሚያስቁ ነገራቶችን በማየት በስልኬ ቪዲዮዎችን በመውርድ እኔ ራሴን አዝናናለሁ ማለት ነው። አንዳንዴ ደግሞ ጭንቀት ሲሰማኝ ምን አደርጋለሁ ከጓደኞቼ ጋር በመሆን የተለያየ ቦታ በመሄድ እንደሰታለን ማለት ነው። ለምሳሌ ጌም ዞኖች በመሄድ እዚያ ፕሌይስቴሽን በመጫወት እንዲሁም ደግሞ ፑል ሊሆን ይችላል የተለያዩ ነገራቶችን በማድረግ ፑል እንኳን አልጫወትም ግን ኳስ በመጫወት ስፖርት በመስራት የተለያዩ ስራዎችን በመስራት በማድረግ የሚያዝናኑ ነገራቶችን በማድረግ እኔ ጊዜዬን አሳልፋለሁ ማለት ነው። ጊዜዬን በዚያ መልኩ ጭንቀቴን አሳልፋለሁ ማለት ነው። እና በዚህ መልኩ አሳልፋለሁ አንዳንዴ ደግሞ ስዕል በመሳል ሊሆን ይችላል ስዕል እየሳልኩኝ የተለያዩ ስዕለ ስዕሎቶችን እየሳልኩኝ ጭንቀቴን እንድረሳ ይረዳኛል ማለት ነው። በተለይ ደግሞ ጭንቀቴን ከስዕል ከመጫወቻ ዘዴ ከመዝናኛ ዘዴ ጭንቀቴን የሚያስረሳልኝ ነገር ቢኖር ምንድነው? መ ዋና ነው ዋና በጣም ጭንቀቴን ያስረሳል። ዋኝተህ በምትወጣ ሰዓት ውሃ ውስጥ ባለ ሰዓት ጭንቀት ሚባለው ነገር ይጠፋልሃል ማለት ነው። በጣም ደስተኛ ትሆናለህ ማለት ነው። ሲቀጥል ደግሞ ያው ገበያ ገበያ በማድረግ ለምሳሌ የተለያዩ ነገራቶችንም በመሸጥ በመግዛት ገበያ ላይ በመሆን ጭንቀትህን ትረሳለህ ማለት ነው። ስለሰራ በማሰብ ወደ ተለያዩ ቦታዎች በመዞር በመሄድ ጭንቀትህን እንዲረሳልህ ታደርጋለህ ማለት ነው። በዚያ መልኩ እኔ ጭንቀቴን እንዲቀልልኝ ወይም እንዲወገድልኝ አደርጋለሁ ማለት ነው። ግን የሚረዳው ትልቁ ነገር ምንድነው? ቤተሰብ ጋር ቁጭ ብለህ ጨዋታዎችን መጫወት ስለተለያዩ ነገራቶች ማውራት ዘመድ መጠየቅ እንደዚህ በምታደርግበት ሰዓት ጭንቀትህ ይወገዳል ማለት ነው። የኔ ጭንቀት የሚወገድልኝ በብዛት እንደዚህ በማደርግ ሰዓት ነው እና በዚህ መንገድ ነው። እኔ ጭንቀቴን የማስወግድ። እንዴት ነው? አብዛኛው ማህበረሰብ እንዴት ነው? ጭንቀቱን የሚያስወግድ ካለን አብዛኛው ማህበረሰብ አንዳንዱ ሰው ምን ያደርጋል? ቁጭ በማለት ዝም ብሎ በመተከዝ እጁን ከጉንጩ ላይ በማድረግ በመተከዝ ያሳልፈዋል ማለት ነው። ጭንቀቱ በዚያ መንገድ የሚወጣለት ይመስለዋል ግን አይወጣም በዚያ መንገድ አንተ ጭንቀትህ ከተሰማህ ጭንቀትህን ለማስወገድ የምትችለው ወደ ተለያዩ ስራዎች በመሰማራት ነው። ለምሳሌ ወደ ገበያ በመሄድ የተለያዩ ነገራቶችን በመሸጥ በመግዛት በዚያ መልኩ ጭንቀትህ ይጠፋል እንጂ በዚህ መንገድ ቁጭ ብለህ ጭንቀትን ማጥፋት አትችልም ማለት ነው። አንዳንድ ሰው ደግሞ አይታችሁ ከሆነ ጭንቀት ሲሰማው ምን ያደርጋል? የተለያየ ሱስ ውስጥ ይገባል ሲጋራ ያጨሳል እንዲሁም ጫት ምናምን ነገር የተለያዩ አሽሽ ነገራቶች መጥፎ የሆኑ ነገራቶችን ያደርጋል ማለት ነው። ያ መሆን የለበትም እንደዚያ ከሚሆን ምንድነው? ማድረግ ያለበት አንድ ሰው ጭንቀት ሲሰማው ወጡ ስፖርት ቤት መግባት ጂም ቤት መግባት ጂም ቤት በመግባት ስፖርት በመስራት እንዲሁም ደግሞ የተለያዩ የሆነ የትንፋሽ ስራዎችን በመስራት ማሳለፍ አለበት ብዬ እመክራለሁ ማለት ነው። ጭንቀት የሚሰማው ሰው እና ጭንቀት ሲሰማችሁ እናንተ ማድረግ ያለባችሁ የተለያየ ጌም ሊሆን ይችላል ኳስ ሊሆን ይችላል የጌም አይነቶች ኳስ ቮሊቮል ሊሆን ይችላል ቅርጫት ኳስ ሊሆን ይችላል እንዲሁም ደግሞ ሩጫ ገመድ ዝም ላይ አይነት ነገራቶችን ብትሰሩ ይመከራል ማለት ነው። ጭንቀታችሁን ለማሳለፍ እንጂ በተቃራኒው ደግሞ ምን አታድርጉ ማለት ነው። ሱስ ውስጥ አትግቡ። ሲጋራ ውስጥ አትግቡ። ጫት ውስጥ አትግቡ። ሺሻ ውስጥ አትግቡ ማለት ነው። ይሄ ጭንቀታችሁን ዘላቂ ዘላቂ የሆነ ጭንቀት ነው እንጂ የሚሰጣችሁ ለጊዜው ለአምስት ደቂቃ ለአስር ደቂቃ ጭንቀታችሁ ሊጠፋ ይችላል ይሄ ሱስ በምናደርግበት ሰዓት ማለት ነው። ለምሳሌ ሲጋራ በምናጨስበት ሰዓት ሺሻ በምንሰብበት ሰዓት ለአምስት ደቂቃ ለአስር ደቂቃ ጭንቀታችን ሊጠፋ ይችላል ግን ከእኛ አይርቅም ማለት ነው። መልሰን እንጨነቃለን ግን ይሄ ማዳበር ያለብን ባህሪ ምን አይነት ባህሪ ነው? ካላችሁኝ ጭንቀት በሚሰማን ሰዓት ወደ ስፖርት ቤት በመሄድ ወደ ሩጫ በመሄድ በመሰማራት ጭንቀታችንን ልናጠፋ ይገባል ብዬ እመክራለሁ ማለት ነው። ለማህበረሰቡ አብዛኛው ሰዎች ጭንቀት ሲሰማቸው የሚያደርጉት ምንድነው? ካልን በተለይ ውጭ ሀገር ያሉ ሰዎች ጭንቀት ሲሰማቸው ምንድነው የሚያደርጉ? ስዕሎችን ይስላሉ ሙዚቃ ያዳምጣሉ ዋና ይሄዳሉ የተለያየ አዳራሽ ውስጥ ይገባሉ የተለያየ መናፈሻ ውስጥ ዝግጅት ውስጥ በመሰማራት እዚያ ውስጥ ጭንቀታቸውን ያራግፋሉ ማለት ነው። እንደዚያ እንዲሆን ነው እኔም የሚመኘው አመሰግናለሁ።

ስለ ቤተሰብህ ንገረኝ እኔ ቤተሰቤ አብዛኛው ጊዜ ትንሽ የሆነ ቤተሰብ ነው ያለኝ እናትና አባት እዛ ወንድሜ ብቻ ነው ያሉት ከዛ ሌላ ቤተሰብ የለኝም ማለት ነው። እህት የለኝም እንዲሁም ደግሞ አጎቶች ደግሞ እኔ ጋር አይደለም ያሉ አክስቴም እኔ ጋር አይደለም ያሉ ብቻዬን እናቴ እናቴ አባቴ ወንድሜና እኔ ብቻ ነው ያለነው ማለት ነው። እና በደስታ በፍቅር ነው እየኖርን ያለን በመቻቻል አንዱ ሲያጠፋ አንዱ እየመከረው ታላቁ ሲያጠፋ አባቴ ወንድሜ ሲያጠፋ አባቴ እየመከረው እናቴ እየተቆጣችው ነው በቃ በዚህ ሁኔታ ነው እየቀጠልን ያለነ ማለት ነው። ሲቀጥል አብዛኛው ጊዜ የኛ የኛ ሰፈር ያሉ መንደሮች አብዛኛው አባት የላቸውም። ምክንያቱም አባቶቻቸው ወደተለያየ ለስራ ወደተለያየ ቦታ ወደ ስራ ስለሚሄድ ማለት ነው ከእናታቸው ጋር ነው እየኖሩ ያሉ የኔ ጓደኞቼ። በሙሉ ማለት ነው አንዳንድ አንዳንድ ጓደኞቼ ደግሞ እንዳለ የቤተሰብ አባላት ሙሉ ለሙሉ አላቸው። ሶስት ወንድም ያለው አለ አራት እህት ያለው አለ እና እንደዚህ እያለ በጣም ብዙ የሆነ ቤተሰብ ያለው አለ ማለት ነው። እና አብዛኛው በቤተሰብ ውስጥ ነው እየኖረ ያለ ማለት ነው። ምንድነው? እንደዚህ ቤተሰብ ብዛት ጥቅሙ ምንድነው? ካልነ መቻቻል መከባበር ምን ማለት እንደሆነ እና ያለን ማለት ነው። በአይኖቻችን በተለይ እና የኔ እናት ጥሩ እናት ነው ያለችኝ አባቴም ደግሞ በጣም ጥሩ የሆነ አባት ነው ያለኝ እና ሳጠፋ ይመክረኛል ይቆጣኛል ልጄ ይሄ ጥሩ አይደለም ይሄ ጥሩ ነገር ነው። ቀጥልበት አንዳንዴ ደግሞ መስመር ስቼ ሲያየኝ ደግሞ ምን ያደርጋል? ም እርምጃ ይወስዳል ማለት ነው። በዱላ ሊሆን ይችላል በምላሱ ሊሆን ይችላል በእጁ ሊሆን ይችላል በተለያየ ነገር እርምጃ ይወስዳል ማለት ነው። አባቴ ስለሆነ ማለት ነው ለጥፋት እንድዳረግ ስለማያደርገኝ የእኔ አባት በዚህ መልኩ ይረዳኛል አባቴ ማለት ነው። እናቴ ደግሞ በብዛት ፍቅር በመስጠት አንደኛ ናት እኔ እያለቀስኩ ተክዤ ካየችኝ ወይም ካስተዋለችኝ ጠጋ በማለት ቀልዶችን በመንገር ምን ሆነህ ነው ልጄ እያለች እንድናገርና ችግሩ እንዲፈታ የምታደርግ እናት ነው ያለችኝ ማለት ነው። ደረቷ ላይ በማስተኛት እን ታጽናናኛለች ሁሉን ነገር አይዞህ አይዞህ ትለኛለች ማለት ነው። አባቴ የሆነ ነገር ሲቆጣኝ ወይም ደግሞ ሊመታኝ ሲል በእሱክ በእሷ ነው የምደብቅ እና በእናቴ ከተደበቅኩኝ አባቴ አይመታኝም። አባቴ እናቴን ስለሚወዳት ስለሚያከብራት በእናቴ ጀርባ ከተደበቅኩኝ ምንም አይልም ማለት ነው። እና ብቻ ደስ የሚል ህይወት ነው ያለኝ ብዬ አስባለሁ ማለት ነው። እና አዎ እነደዚህ አንዳንድ ሰው ደግሞ አለ ማለትም አንዳንድ ልጆች ቤተሰቦቻቸው እናትና አባቶቻቸው የተፋቱ አለ በተለይ እና እነዛ ልጆች አሁንስ በምናይበት ሰዓት ፍቅር ሳያገኙ ነው የሚ የሚያድጉ የአባት ፍቅር የእናት ፍቅር ሳያገኙ ያድጋሉ ማለት ነው። ቤተሰቦቻቸው ውስጥ ጭቅጭቅ ብቻ ለምደው አይተው ያንንም ስነምግባር አዳብረው ያድጉና እነሱ ካደጉ በኋላ ሌላ መጥፎ የሆነ ባህሪ ይታይባቸዋል ማለት ነው። ጭቅጭቅ ይታይባቸዋል ንዝንዝ ይታይባቸዋል ያ እንዳይሆን የእናትና የአባት አለመፋታት የእናትና የአብ የእናትና የአባት ፍቅር ቤተሰብ ውስጥ ያስፈልጋል ማለት ነው። የእናትና የአባት ፍቅር ይዞ ያደገ ልጅ ትልቅ የሆነ አላማ ያለው የሆነ ልጅ ይሆናል ማለት ነው። አሳቢ ለሰው አስተዋይ እንዲሁ ደግሞ ትግስተኛ የሆነ ልጅ እንዲወለድ ወይም ደግሞ እንዲያድግ ያደርጋል ማለት ነው። የቤት እና መሰረቱ ምንድነው የእናትና አባት ናቸው ብዬ አስባለሁ ማለት ነው። እናት ሁልጊዜም ቢሆን ትምህርት ናት ደብተር ናት የ የቤት ደብተር ናት አባት ደግሞ ከእሱ ቻለ ሁሉን ነገሮችን የምናይበት ቁጣንም ሊሆን ይችላል እንዲሁም ደግሞ ትግስትንም ሁሉንም ነገር ከአባት ነው የሚቀሰም ማለት ነው። እና እኔ የእናትና የአባት ሁኔታ አስፈላጊ ነው ለማለት እወዳለሁ ማለት ነው። ወንድም ደግሞ ያለው ሰው ለምሳሌ ትልቅ ወንድም ያለው ሰው ትልቅ ወንድም ያለው ሰው አይታችሁ ከሆነ ያ ትልቅ ወንድሙ ጎበዝ ከሆነ ጀግና ከሆነ ታታሪ ከሆነ ጥሩ ስነምግባር ያለው ወንድም ከሆነ ለትንሽ ወንድሙ ትልቅ የሆነ ትምህርትን ይዞ እንዲያድግ ያደርገዋል ማለት ነው። ምክንያቱም ትንሽ ወንድም ከትልቅ ወንድም ነው ሁሉን ነገር እየወረሱ የሚያድጉ እና ትልቅ ወንድም ጥሩ ቢሆን የተሻለ ነው። ትንሽ ወንድም ጽ ፍሬ የሚያፈራው ከትልቅ ወንድሙ ነው ትልቅ ወንድሙን በማየት የእሱን አርአያ በመከተል ነው ወደ ተለ የተለያየ ነገር የሚያስብ የተለያየ ነገር የሚያደርግ እና ትልቅ ወንድም ሀላፊነት አለብህ ማለት ነው። እንዲሁም ደግሞ እህት እህት ደግሞ ትልቅ እህት ያለው ልጅ ደግሞ አብዛኛው ጊዜ አይታችሁ ከሆነ ደስተኛ ይሆናል ለእህቱ ሁሉን ነገር ያማክራል ማለት ነው። እህት ያለው ልጅ የሰውን እህት አይተነኩልም አይጎዳም የሴ ለሴት ልጅ ክብር ይኖረዋል ማለት ነው። አመሰግናለሁ

ሽቶ ትጠቀማለህ ሽቶው በብዛት ትጠቀማለህ? እኔ ለምሳሌ አርብ አርብ ቀን በብዛት እጠቀማለሁ ማለት ነው። አርብ አርብ ብቻ ሳይሆን ወደ ትምህርት ቤት ልሄድ ስል ሽቶ ተጠቅሜ ነው የምሄድ ማለት ነው። የሽቶ ጥቅም ምንድነው? ካላችሁኝ ልብሳችንን ካጠብነው በኋላ መጥፎ ሽታ እንዳይኖር እና ያ መጥፎ ሽታ እንዲለቅ ስንፈልግ የምንጠቀመው ሽቶ ነው ማለት ነው። ከሰው ጋር ስንገናኝ መጥፎ መጥፎ ላለመሽተት ስለምንፈልግ እኛ ሰው ስንባል የምንጠቀመው ነገር ምንድነው ሽቶን ነው። ሽቶ የተለያየ ሽቶ አለ የቸኮሌት ሽቶ አለ እንዲሁም ደግሞ መዓዛ ያለው የተለያየ ስትሮበሪም የባናናም አይነት ሽቶ አለ ማለት ነው። እና ሽቶ በጣም ደስ የሚል ልብስን ለልብስ ብቻ የምንጠቀመው ማለትም ለሰውነት አንጠቀመውም ማለት ነው ለሰውነት ጉዳት ያስከትላል። ለልብሶቻችን ግን በምንቀበው ሰዓት በምንረጨው ሰዓት የተለያየ የሆነን ሽታን በማምጣት ለጓደኞቻችን ወይም ደግሞ ለቅርብ ላለ ሰው ጥሩ የሆነ መዓዛን ተወዳጅነትን እንዲኖረን ያደርግናል ማለት ነው። እና ሽቶ ተጠቅሙ እላለሁ ሽቶ በጣም ደስ የሚል መሳሪያ ነው ማለት ነው። ሽቶ ዋጋው የተለያየ አለ ለምሳሌ ሽቶ ስንል አሁን ቀለል ያለ ሽቶ አለ እንዲሁም ደግሞ መካከለኛ የሆነ ሽቶ አለ። ማአዛው ደግሞ በጣም ትልቅ የሆነ የሚማርክ የሆነ አንድ ሜትር ሁላ የሚሸት የሆነ ሽቶ አለ ማለት ነው። አልፎ ስንሄድ ለምሳሌ እየተራመድነው አንድ ሜትር ወይም ደግሞ አምስት ሜትር ሁሉ ራሱ አልፎ የሚሸት ሽቶ አለ ማለት ነው። የማይለቅ አንዴ ልብስ ላይ ከቀባነው ለአንድ ወር ለሁለት ወር የሚቆይ በጣም ሃይ በጣም ሀሪፍ የሆነ ሽቶ አለ ማለት ነው። እና ያ ምንድነው ዋጋውን ስናይ በጣም ውድ ነው። ትናንሹ ሽቶዎች ደግሞ አሉ ለምሳሌ ውድ ያልሆኑ ማለት ነው እነዛን በምንመለከት ሰዓት በቃ ጠጋ ብሎ የሚያሸተን ሰው ብቻ የሚለየው ሩቅ ያለው ሰው የማያሸተው የሆነ ሽቶ ነው ማለት ነው። ሽቶ ከልብስ ውጪ ደግሞ ለእጅ እጅ ላይ የሚቀቡ ሽቶ አሉ ለምሳሌ የእጅ ሽቶ የሚባል አለ። እጃችን ላይ በመቀባት ሰውን ሰላም ስንል ጥሩ የሆነ መዓዛ እጁ ላይ ያሳርፋሉ ማለት ነው። ለማሳረፍ ይረዳናል እና ከዛ ላይ ስንል የቸኮሌት ሽቶ አለ የስትሮበሪ ሽቶ አለ እንዲሁም ደግሞ የባናና ሽቶ አለ የተለያዩ የሆነ ሽቶዎች አሉ ማለት ነው። ስማቸውን ለመጥቀስ አንዳንዴ ምን ይባላሉ? ዛህራ የሚባል ሽቶ አለ ለምሳሌ ኪንግ ወይም ሱልጣን የሚባል ሽቶ አለ የእጅ ሽቶ ማለት ነው። የሰውነት እንትን ሽቶ ዶደራንትን ደግሞ ስናይ ደግሞ ዶደራንት አብዛኛው ጊዜ የምንጠቀመው ወንድ ልጅ ነው። ወንድ ልጅ ቲሸርት የሚለብስ ወንድ ልጅ ዶደራንት ይጠቀማል ማለት ነው። ምክንያቱም ብብቱ እንዳይሸት በሚል ወንድ ልጅ በተፈጥሮ ብዙ ስራ ስለሚሰራ ብዙ ውጭም ስለሚውል በፀሀይ ምክንያት ወይም ደግሞ በተለያዩ ስራዎች ምክንያት ላበት ይወጣዋልና ብብቱ ስለሚሸት ዶደራንት ይጠቀማል ማለት ነው። ሻወር ከወሰደ በኋላ ዶደራንት ይጠቀማል ማለት ነው። ይሄ በብብቱ መሃል ያስገባዋል ማለት ነው። ዶደራንቱን እና ዶደራንት በጣም ትልቅ የሆነ የመአዛ አይነት ነው። ዶደራንትና ሽቶን ምንድነው የሚለያቸው ካላችሁኝ? ዶዶራንት አየር ነው በደንብ ውሃ የያዘ ትናንሽ ውሃ የያዘ አየር ነው ማለት ነው። በጭስ መልኩ ነው የምንቀባው ማለት ነው ዶደራ እንትን ሽቶ ካልን ደግሞ ውሃ ነው። ፈሳሽ ነው እንደ ፈሳሽነት ነው የምንጠቀመው። ፈሳሽ ነው እሱ ፈሳሹ ምን አይነት ነው እንደ ውሃ አይነት ማለት ነው። በጣም ጭስ ያልሆነ ፈሳሽ የሆነ ሽቶ ማለት ነው። እና ሽቶዎች ይለያያሉ ለማለት ነው የእጅ ሽቶም ተቅሼዋለሁ። አንዳንዴ ደግሞ የምን ሽቶ አለ ካላችሁኝ? ይሄ እሳት ላይ ተለኩሶ ደግሞ ልብስ ላይ የሚደረግ ሽቶ አለ። ደግሞ ለምሳሌ አንዳንድ ሳውዲ ሀገር ያሉ ወደ መስኪድ በሚሄዱበት ሰዓት ጁማአ በሚሄዱበት ሰዓት ያን ሽቶ ያን ከሰል ያን እሳት ያን ሽቶ እሳት ላይ ያርጉትና ይቀጣጠላል ከተቀጣጠለ በኋላ ወደ ሰውነታቸው ወደ ልብሳቸው ወደ ጀለብያቸው እንዲሄድ ያደርጉታል ማለት ነው። እና ያ ምንድነው ጥሩ የሆነ ሽታ ጥሩ የሆነ ማዕዛ እንዲኖር ያደርጋል ማለት ነው። እና እንደዚህ የሚጠቀሙት አለ ማለት ነው። እና የሽቶ አይነት ብዙ ነው ለማለት ያህል ነው ማለት ነው። ወደ ውጭዎች በምንሄድ ሰዓት ሽቶ አብዝተው ይጠቀማሉ ከኢትዮጵያ አገር ከአፍሪካ አገር በላይ ውጭዎች አገር አውሮፓ ሀገር የሚኖሩ ሽቶ ይወዳሉ ማለት ነው። እና የተለያየ የሆነ የእያንዳንዱ ሰው እያንዳንዱ የሆነ የተለየ ማንነት እንዲኖረው አንዳንድ ሽቶ ሁል ጊዜ አንዳንድ ሽቶ ይቀባል ማለት ነው። ያን ሽቶ በምናሸት ሰዓት እንደ ስሙ ለምሳሌ ያን ሽቶ በምናሸት ሰዓት እከሌ መጣ። ጆን መጣ ለምሳሌ ስሙ ጆን ከሆነ ጆን መጣ ብለን በዛ ሽቶ ምክንያት እንለየዋለን ማለት ነው። እኔ የራሴ የሆነ ሽቶ አለኝ። ቤቴ ውስጥ የምቀባው ጓደኛዬ ደግሞ ሌላ የሆነ ሽቶ አለው። እንዲሁም ደግሞ አባቴ እናቴ ሌላ የሆነ ሽቶ አላቸው

ከደንበኞች ጋር ትገናኛለህ ከደንበኞች ጋር እገናኛለሁ ምክንያቱም ከሸጥኩላቸው በኋላ ማንኛውም ነገር ከሸጥኩላቸው በኋላ ልብስ ሊሆን ይችላል ጫማ ሊሆን ይችላል እንዲሁም ደግሞ ባልትና ነገር ከሸጥኩላቸው በኋላ ያው ሱቄን ዘግቼ በመሄድ ሰዓት ደንበኞቼን አገኛለሁ ማለት ነው ከዛ ሰላም ነው እንዴት ናችሁ? እንባባልና የተለያዩ ነገራቶችን ስለቤታችን ስለገጠመነ ነገር እናወራለን ማለት ነው። እና እኔ ሁሌ ከሱቄ ከወጣሁ በኋላ ደንበኞቼን አገኛቸዋለሁ ማለት ነው። እና ደንበኞቼን የምንገናኘው በብዙ አይነት ነገር ሊሆን ይችላል ልጋብዛቸው እችላለሁ እነሱም ደግሞ ሊጋብዙኝ ይችላሉ ወደ ቤታቸው እንዲሁም ግብዣ ሲኖር በአመት ባህል ሲኖር በርዝዴይ ሲኖር ይጠሩኛል ምን ይሉኛል እዛ አብረን እንመገባለን ማለት ነው። አንዳንዴ ደግሞ ያው ምሳ እንብላ ካሉኝ እንገናኝና ምሳ በልተን እንለያያለን ማለት ነው። የተለያዩ ነገራቶችን ተጫውተን ማለት ነው። ስራም ደግሞ የሆነ ነገር ከፈለጉ ለምሳሌ እንዴት ነው ስራ ልጀምር ነው እንዴት ተመክረኛለህ እንደዚህ እንደዚህ ነው? ወይ እውቀቱ ስላለህ አንተ ልምዱ ስላለህ ብለው? ያወያዩኛል እኔ ደግሞ እነግራቸዋለሁ ማለት ነው። እንደዚህ እንደዚህ ማድረግ አለባችሁ እንደዚህ እንደዚህ ነገር ሊያጋጥማችሁ ስለሚችል ቅድመ ጥንቃቄ እንደዚህ እንደዚህ ነገር አድርጎ እያልኩኝ እመክራቸዋለሁ ማለት ነው። ደንበኞቼን ማለት ነው እና ደንበኛ ሲባል ምን አይነት ነው? ካልነ ደንበኛ ሁል ጊዜ እየመጣ ከሱቅህ የተለያየ ነገር የሚገዛህ የተለያየ ነገር የሚሸምት ደንበኛ ይባላል ማለት ነው። ደንበኛ ያልሆኑ ሰዎች እነማን ናቸው? ካልነ ዝም ብለው ሰው ሀላፊ ሰው ሁሉ ሳይገዛ የሆነ እቃ መጥቶ ካንተ ሱቅ ሳይገዛ ዝም ብሎ ጠይቆ የሚሄድ ደንበኛ አይባልም ማለት ነው። ደንበኛ ማለት ደንበኛ ለመባል አንድ ጊዜ ራሱ መግዛት አለበት ማለት ነው። ከአንዴ ከሁለቴ በላይ መግዛት አለበት ማለት ነው። ያለበለዛ ደንበኛ አይባልም በእኛ አባባል ማለት ነው። ደንበኛ ለመባል መስፈርት አለው ማለት ነው። ደንበኛ ለመሆን መስፈርት አለው አንዳንዱ ነጋዴ አይታቹህ ከሆነ የረጅም ጊዜ ደንበኛ አለው ማለት ነው የሆነ እቃ ሲፈልግ ከእሱ መጥቶ ከእሱ ነጋዴ ብቻ የሚገዛ አለ ማለት ነው። ጥራት ያለው እቃ ስለሚሸጥለት ማለት ነው። ወይም ደግሞ ዘመዱ ጓደኛው ስለሆነ የሆነ እቃ ሲፈልግ ከእሱ ብቻ መጥቶ ከእሱ ነጋዴ የሚገዛ ከሌላ ነጋዴ የማይገዛ የሚጭበረበር የሚመስለው ብዙ የሆነ ደንበኛ አለ ማለት ነው። እና እንደዛ ደንበኞች አብዛኛው ጊዜ በጣም ደስተኛ ናቸው ማለት ነው። ምክንያቱም እያተረፉ ስለሚመስላቸው ማለት ነው። እና ያው ደንበኛ ብዙ አይነት ደንበኛ አለ እንዳልኩት አንዳንዴ እኮ ሁሌ ደንበኛ ሲባል አንድ ብቻ አይደለም ሶስት አራት ያለው ደንበኛ አለ ማለት ነው። ምክንያቱም ያ ነጋዴ ጥሩ እቃ ኦርጅናል እቃ ስለሚሸጥ በሰዎች ይወደዳል ማለት ነው። ኦሪጅናል እቃ የማይሸጥ ወይም ኳሊቲ ያለው እቃ የማይሸጥ ደንበኛ ማነው? ነጋዴ ደንበኛ አይኖረውም ማለት ነው። ቢኖረውም ትንሽ የሆኑ ደንበኞች ነው ሊኖሩት የሚችሉ እና ደንበኛ አስፈላጊ ነው ደንበኛ ያለው ነጋዴ ሁሌም ሀፍታም ነው ማለት ነው። የወር ደሞዙን የአመት ቀለቡን ሁሌ ያገኛል ማለት ነው። ይሸጥልኛል አይሸጥልኝም ብሎ አያስብም ማለት ነው። እነሱ ካሉ መጠው ይገዛሉ ማለት ነው። እና ከደንበኛ ጋር መገናኘት አለብን ነው ብዬ አስባለሁ። በስራ ብቻ ሳይሆን በተለያዩ ነገራቶች በተለያዩ የሆነ ማህበራዊ ግንኙነቶች ከደንበኛ ጋር መገናኘት አለብን ከደንበኛ ጋር ማንገናኝ ከሆነ ለሰራ ብቻ የምንፈልጋቸው ከሆነ እነሱም ያገሉናል ማለት ነው። ለስራ ብቻ መፈለግ ሳይሆን ለተለያዩ ነገራቶች እየፈለግን በዛውም በእግረ መንገዳችን የሚፈልጉትንም እቃ መጠየቅ ማስመጣት ለእነሱ ስንል መሸጥ ማለት ነው። እና እንደዛ ብናደርግ የተወደደ ስኬታማ እንሆናለን ብዬ አስባለሁ አስባለሁ ማለት ነው። እኔ ቢኖረኝ እንደዛ ነው የማደርግ እኔ እኔ ደንበኛ የደንበኞቼን በዛ መልኩ ነው የማስተናግድ ሱቅ ነገር ቢኖረኝ ማለት ነው። እና እንደዛ ለማለት ፈልጌ ነው አሁን ኢትዮጵያ ውስጥ ምን አይነት የንግድ ቦታ አለ? ካልነ መርካቶ የሚባል አለ አራዳ የሚባል አለ ፒያሳ ደግሞ አንዳንዴ ይሸጥበታል መርካቶ እንኳን የለም። ተሳስቻለሁ መጀመሪያውኑ እና እነዚህ በእነዚህ ውስጥ ለምሳሌ የተለያዩ ደንበኞች እየመጡ ከዛ ሱቅ መሃል አንተ ደንበኛቸውን አንተ ካንተ ነጋዴ መጠው ይወስዳሉ ማለት ነው። የሚፈልጉትን እቃ ደንበኛ ማለት እንደዛ ነው ደንበኛ ማለት አይላቀቅም። ለደንበኛ ብዙ ነገር ይሆናል ማለት ነው። ደንበኛ የሌለው ነጋዴ ኪሳራ ላይ ይወድቃል። ደንበኛ ያለው ነጋዴ እሳ ብንል ሁሌም ያተርፋል ይሸጣል ይለውጣል ምን ይላል ማለት ነው። እና ደንበኛ ያስፈልጋል ደንበኛ ያዙ ለማለት ነው ለማለት እወዳለሁ። ደንበኛ የሌለው ሰው ኪሳራ ይወድቃል ማለት ነው። ለደንበኞች ደግሞ ደንበኛ እንዲኖራችሁ መስፈርቶች ምንድነው ካላችሁኝ? ዋጋ ቀንሳችሁ መሸጥ አለማስወደድ እንዲሁም ደግሞ ኳሊቲ ኦርጅናል እቃ ማምጣት ኦርጅናል እቃ የማታመጣ ከሆነ ደንበኛ አይኖርህም ማለት ነው። ፌክ እቃ የምታመጣ ከሆነ አይሸጥልህም ያንተም ምርት ለገበያ አይወልም ማለት ነው። እና በዛ ምክንያት ደንበኛ እንዲኖር

መተግበሪያዎችን ታወርዳለህ? መተግበሪያዎችን አወርዳለሁ የተለያዩ መተግበሪያዎችን ለምሳሌ እንደ ኢሞ አይነት፣ እንደ ዋትሳፕ አይነት፣ እንደ ፌስቡክ አይነት መተግበሪያዎችን እንደ ኢንስታግራም እንደ ትዊተር አይነት መተግበሪያዎችን አወርድና ለተለያየ አላማ አጠቀምበታለሁ ማለት ነው። አብዛኛው የምጠቀምበት ለጨዋታም እንዲሁም ደግሞ ለመረጃ ፈልጌው እጠቀምበታለሁ ማለት ነው ቲክቶክ በተለይ ቲክቶክ ለብዙ ነገር እጠቀምበታለሁ ማለት ነው አንዴ አንዴ ለምንድነው ለመዝናናት እጠቀምበታለሁ። ሲቀጥል ደግሞ ለቁም ነገር እጠቀምበታለሁ ዜናዎችን ለመመልከት አለም ላይ የሚከሰቱ ማንኛውም ነገራቶች ለመመልከት እጠቀምበታለሁ ማለት ነው እና ማንኛውም ነገር ሊሆን ይችላል ለምሳሌ ስለ ገንዘብ ሁኔታ ስለ ኢኮኖሚ ሁኔ፣ ስለ ፖለቲካል ሁኔታ፣ ስለ ማንኛውም ስለ ማህበራዊ ኑሮ ሁኔታ እንዴት እንደደረሰ እንዴት እንደደረሰ እንዴት እንደሆኑ ሁሉን ነገር ለማወቅ እጠቀምበታለሁ ማለት ነው ይሄን መተግበሪያ ቲክቶክን ማለት ነው ወደ ወደ ፕላትፎርም ስንመጣ ወደ ፌስቡክ ስንመጣ ደግሞ ፌስቡክ የተለያዩ ፎቶዎችን የተለያዩ መረጃዎችን የተለያዩ ትኩስ ትኩስ የሆኑ ዜናዎችን ለማግኘት ይረዳኛል ማለት ነው በዛ ዜና አማካኝነት የተለያየ ነገር አደርጋለሁ ማለት ነው ስለ አውቃለሁ ብዙ ነገራቶችን እየተረዳሁ አዳዲስ ነገራቶችን የሚመጡ አዳዲስ ነገራቶችን አለም ላይ ሚፈጠሩ ማንኛውንም ነገራቶች ስለእነሱ ለማወቅ እንድችል ይረዳኛል ማለት ነው እና ለመዝናናትም ሊሆን ይችላል እንዲሁም ደግሞ መልእክት ለመላላክ ከቤተሰብ ለቤተሰብ ለመላላክ ለወንድም ለመላክ ለጓደኛ ለመላላክ ሩቅ ላሉ ቤተሰቦች ለመላላክ ይረዳል ማለት ነው ለምሳሌ ኢሞን ብንወስድ ለምሳሌ መደወል አይቻልም እና በቀጥታ ምንድነው የምናደርግ ኢሞን በመክፈት ወይ የተለያየ ሳውዲ የምትኖር እናት ካለች ለምሳሌ ለሷ በኢሞ መተግበሪያ አማካኝነት እደውልላታለሁ ማለት ነው ሚሴጅ እልክላታለሁ እንዲሁም ደግሞ ድምጽ ደግሞ ቀድቼ እልክላታለሁ ማለት ነው በዚህ መልኩ ከእናቴ ጋር እገናኛለሁ ማለት ነው እንዲሁም ደግሞ አንዳንዴ ደግሞ ለውጭ ለሆኑ አንዳንድ ተጽዕኖ ፈጣሪ ለሚባሉ ሰዎች እነሱንም ለማግኘት እነሱንም ለማየት ከእነሱም ልምድ ለመቅሰም መተግበሪያዎች ይጠቅሙናል ማለት ነው እና ማንኛውም ነገራቸውን የሚለቁት በመተግበሪያ አማካኝነት ነው በትዊተር ሊለቁት ይችላሉ። በትዊተር በፌስቡክ ሊለቁት ይችላሉ በ በኢሞም በሌላም በብዙ መተግበሪያዎች ሊለቁት ይችላሉ ማለት ነው ስለእነሱ መረጃ እና ያን መረጃ በመውሰድ ስለ ማንነታቸው ስለ ምን እንደሚሰሩ ወደፊትስ ምን እንዳሰቡ ስለ ህይወታቸውም ራሱ ስለእነሱ ለማወቅ ያስችለናል ማለት ነው መተግበሪያ ካለ መረጃ ለማግኘት ያስችለናል ብዬ አስባለሁ ማለት ነው እና መተግበሪያዎችን አወርዳለሁ ሲቀጥል ደግሞ የምትጠቀምበት መተግበሪያ ምንድነው ፎን የሚለው ነው ፎን መተግበሪያ አለ እሱን በእሱ መተግበሪያ ማንኛውም ሰው ለጓደኛ ሊሆን ይችላል ለተለያየ ሰው ለመደወል ያስችለኛል ማለት ነው እዛም መተግበሪያ ውስጥ በመግባት ኦንጎይንግ ኮል ማድረግ እችላለሁ ማለት ነው እንዲሁም ደግሞ ሚስኮሎችን ለመቀበል መልእክት ለመጻጻፍም ይረዳኛል ማለት ነው ይሄ የፎን መተግበሪያ ማለት ነው። ሲቀጥል ደግሞ ሌላው መተግባሪያ የምጠቀመው ምንድነው ካላችሁኝ አብዛኛው ክሮም ነው ክሮም ጉግል መተግበሪያ እጠቀማለሁ ማለት ነው የስልክ መተግበሪያ እነሱ ከሌሉ አብዛኛው አሉ ግን ከስልክ ጋር አሉ። ከሌሉ ግን አውርጄ እጠቀማለሁ ማለት ነው እነሱን እነ ፕሌይ ስቶር ለምሳሌ ፕሌይ ስቶር የተለያዩ መተግበሪያዎችን እንዳያገኝ ይረዳኛል ማለት ነው ፕሌይ ስቶር ዋና ነው ከእሱ ውስጥ በመግባት የተለያዩ መተግበሪያዎችን አወርዳለሁ ማለት ነው እንደ ዜንደር አይነት ዜንደር እጠቀማለሁ ዜንደር የምጠቀምበት ምንድነው መተግበሪያዎችን ለመላላክ ሊሆን ይችላል ፎቶዎችን ቪዲዮዎችን ለመላላክ ዜንደርን ተጠቅሜ በሱ እላላካለው ማለት ነው እና የተለያዩ መተግበሪያዎችን እጠቀማለሁ ማለት ነው እንደ አስፈላጊነቱ በሚያስፈልገኝ ሰዓት የሚያስፈልገኝም መተግበሪያ እጠቀማለሁ ማለት ነው እንዲሁም ደግሞ የድምጽ የቪዲዮ መተግበሪያ አለ ለምሳሌ ቪዲዮ የማየበት ኤምኤክስ ፕሌየር ምናምን የሚባል አለ እሱ ውስጥ በመግባት የተለያዩ ቪዲዮዎችን የተለያዩ ሙቪዎችን እንዳይ ይረዳኛል ማለት ነው እና መተግበሪያዎችን ያወረድኩትን ከሶሻል ሚዲያ ያወረድኩትን ማንኛውንም ቪዲዮ ሊሆን ይችላል ፎቶ ሊሆን ይችላል የምመለከተው በእነዚህ በቪዲዮ መተግበሪያዎች ነው ማለት ነው በእነዚህ አፕሊኬሽኖች ነው እና መተግበሪያዎችን እጠቀማለሁ አፕሊኬሽኖችን እጠቀማለሁ ማለት ነው እና ዘርፈ ብዙ የሆኑ መተግበሪያ አፕሊኬሽኖች አሉ ለምሳሌ ዘርፈ ብዙ ስንል ለምሳሌ ትላልቅ የሆኑ ሀሪፍ ሀሪፍ የሚባሉ መተግበሬዎች አሉ እንደ ኢንስታግራም አይነት ለምሳሌ አለም ላይ የሚያገናኝና እንደ ትዊተር አይነት ለምሳሌ ማንኛውንም ዜና የምናገኝ አለማዊ የሆነ ዜና ማለት ነው ከሀገር ውጪ ያለ ማንኛውም ነገር አዳዲስ የሚፈጠሩ ነገራቶችን ትኩስ መረጃዎችን ዜናዎችን የምናገኝበት መተግበሪያ ነው ማለት ነው ይሄ ትዊተር ማለት ነው እና መተግበሪያዎችን እያወረድኩኝ ለተለያየ አላማ አውላቸዋለሁ ማለት ነው አንድ መተግበሪያ ብቻ አይደለም የማወርደው ብዙ አይነት መተግበሪያ ነው የማወርደው ማለት ነው አመሰግናለሁ።

በየትኛው መተግበሪያ መልእክት ትልካለህ እኔ የምጠቀምበት መተግበሪያ ቴሌግራም ነው? ቴሌግራም ብዙ አይነት መልእክት እልክበታለሁ ማለት ነው የጽሁፍ መልእክት ሊሆን ይችላል የቪዲዮ መልእክት እንዲሁም የፎቶ የምስል መልእክት እልክበታለሁ ማለት ነው። በዚህ መተግበሪያ አብዛኛው ጊዜ እጠቀማለሁ ማለት ነው። በቴሌግራም ሲቀጥል ደግሞ በሁለተኛ ደረጃ መልእክት የምልከው በዋትሳፕ ነው በዋትሳፕ ውጭ ላሉ ጓደኞቼ በዋትሳፕ እናወራለን ማለት ነው በዋትሳፕ እንላላካለን የተለያዩ ቪዲዮዎችን ፎቶዎችን እንዲሁም ደግሞ የመልእክት ጽሁፎችን እንላላካለን ማለት ነው። ሲቀጥል ደግሞ ኢሞ ነው ኢሞ ደግሞ በደንብ አድርጌ ነው የምጠቀምበት በኢሞ የተለያየ መልእክት እላላካለሁ ማለት ነው ኢሞ ሀሪፍም የመልእክት መላላኪያ ነው። ድምጽም ሊሆን ይችላል እንዲሁም ደግሞ የጽሁፍ መልእክት የፎቶ መልእክት የቪዲዮ መልእክት ሁሉንም መላክ ይችላል ማለት ነው። አብዛኛው ጊዜ የምትጠቀመው እናቴ ሳውዲ ስለሆነች ለሷ ነው የምልክላት ማለት ነው በኢሞ ማለት ነው። ሲቀጥል ደግሞ መተግበሪያ ደግሞ ሌላ ምንድነው ካላችሁኝ ፌስቡክ ነው። ፌስቡክ ደግሞ የተለያየ መልእክቶችን እልካለሁ ማለት ነው ፌስቡክ ሜሴንጀርን በመጠቀም የተለያዩ የጽሁፍ መልእክቶችን እላላካለሁ ማለት ነው። ከጓደኞቼ ጋር እንዲሁም ደግሞ ከማላውቋቸው ሰው ጋር እላላክ አለው ማለት ነው። አንዳንዴ አለም አቀፍ የሆነ ትውውቅ አለም አቀፍ የሆነ ጓደኝነት ትስስር እንዲኖር ዝምድና እንዲኖር ያደርጋል ማለት ነው። እነዚህ መተግበሪያዎች ማለት ነው እና መተግበሪያ ስንት አይነት መተግበሪያ አሉ ካልነ የመልእክት መተግበሪያ ስንት አይነት መተግበሪያዎች አሉ ካልነ? ብዙ ይሆናሉ መተግበሪያዎች ለምሳሌ ሚሴንጀር አለ ዋትሳፕ አለ ቴሌግራም አለ ኢሞ አለ እንዲሁም ኢንስታግራም አለ ትዊተር ደግሞ ሜሴንጀር አለ እነዚህ እነዚህ የመልእክት መተግበሪያዎች ናቸው ማለት ነው። በእነዚህ እንትን በማለት እነዚህን በመጠቀም እነዚህን መተግበሪያዎች በማውረድ ፕሌይ ስቶር ውስጥ በማውረድ የተለያየ መልእክት ከተለያየ ሰው ጋር ከተለያየ ሰው ጋር ሼር መደራረግ ይቻላል ማለት ነው መላላክ ይቻላል ማለት ነው። እና እነዚህ መተግበሪያዎች ወሳኝ ናቸው ማለት ነው። አሁን ላይ ማህበረሰባችን እየተጠቀሙ ያለ መተግበሪያ በተለይ ኢትዮጵያ ውስጥ መልእክት ለመላላክ የምንጠቀምበት መተግበሪያ ማነው ካልን? ቴሌግራምን ነው ቴሌግራምን በጣም ነው የምንጠቀምበት ቴሌግራም ጥሩ የሆነ መልእክትን በፍጥነት የሚያደርስ በሰከንድ ውስጥ በአይነ ጨረፍታ ውስጥ የተላከው መልእክት ወዲያው ወደ ፈለግንበት አካል እንዲደርስ የሚያደርግ የሆነ የመተግበሪያ አይነት ጥሩ የሆነ የመተግበሪያ አይነት ነው ማለት ነው። ሲቀጥል ደግሞ ዋትሳፕ ነው ዋትሳፕም እንደዛው ቶሎ የሆነ መልእክትን ፈጣን የሆነ መልእክትን እንዲደርስ ከፈለግን በዋትሳፕ መላክ እንችላለን ማለት ነው። ቪዲዮ ሊሆን ይችላል ቮይስ ሊሆን ይችላል በፍጥነት ይደርስልናል ማለት ነው። እና እነዚህ የመተግበሮች እኔ እጠቀማቸዋለሁ ማለት ነው ማህበረሰባችን ደግሞ በይበልጥ እነዚህን መተግበሪያችን ይጠቀማል ማለት ነው። ወደ ሶማሌ ክልል ስንመጣ ደግሞ ሶማሌዎች በብዛት የሚጠቀሙት ዋትሳፕን ነው ዋትሳፕን ለመደወልም ሊሆን ይችላል መልእክትን ለመላክ ይችላል መልእክትን ለመላክ ሊሆን ይችላል እና እሱን መተግበሪያ ይጠቀሙታል ማለት ነው። ዋትሳፕን ወደ ስንመጣ ግን ወደ ጎንደር ወይም ወደ አዲስ አበባ ስንመጣ ግን የምንጠቀምበት የመተግበሪያ አይነት እኛ ቴሌግራምን ነው ማለት ነው። ሲቀጥል ደግሞ አሁን ትላልቅ ሰዎች ወይም በዳታ የማይጠቀሙ ሰዎች መተግበሪያ የሚጠቀሙት መተግበሪያ ሜሴጅን ነው የሰልክ ሜሴጅ ማለት ነው። የስልክ ሜሴጅ ማንኛውንም የጽሁፍ መልእክት ለመላክ ይረዳል ማለት ነው በፍጥነት ለመላክ ይረዳል ማለት ነው። ያ የሚለየው ምንድነው? የጽሁፍ መልእክት ሜሴጅ ከእንትን የሚለየው ከቴሌግራም ወይም ከዋትሳፕ እንዲሁም ከኢሞ የሚለየው ነገር ምንድነው? ካለ የጽሁፍ መልእክት ዳታን አይፈልግም የጽሁፍ መልእክት ገንዘብን ነው የሚፈልግ ከሳንቲም ነው የሚቆርጥ ማለት ነው። የጽሁፍ መልእክት እነ ቴሌግራም እነ ኢሞ እነ ዋሳት ካየነ ግን እነሱ የሚፈልጉት ዋይፋይ ወይም ዳታን ነው ማለት ነው። የዳታ የዳታ ነገር ነው የሚፈልጉ ማለት ነው እና በዛ መልኩ ነው ልንላላክ የምንችል ማለት ነው። እኔ የምልከው ዳታ ሲኖረኝ ነው በቴሌግራም ለምሳሌ የሆነ ነገር መላክ ከፈለኩኝ ለጓደኛዬ ማድረስ ከፈለኩኝ ዳታ አብርቼ ወይም ዋይፋይ አብርቼ ነው የምልክለት ማለት ነው። ሞባይል ዳታ እንዲሁም ዋይፋይ ነው አብርቼ የምልክለት ማለት ነው። ከዛ ውጪ አይሆንም። ያም ደግሞ ለመቀበል ጓደኛዬ ደግሞ የኔ የኔ መልእክት እንዲደርሰው ደግሞ እሱም ራሱ ምን ያስፈልገዋል ዳታ ወይም ዋይፋይ ያስፈልገዋል ሞባይል ዳታ ወይም ዋይፋይ ያስፈልገዋል ማለት ነው። የኔም መልእክት ለማየት ለመቀበል ማለት ነው። እሱም ደግሞ አዙሮ ለኔ ለመላክ እንደዚሁ ዋይፋይ እና ዳታ ያስፈልገዋል ማለት ነው። እና ብዙ አይነት መተግበሪያዎችን ለመልእክት እንጠቀማለን ግን በይበልጥ ያልኳቸው እነዚህ አራቶች እነ ቴሌግራም ዋትሳፕ ኢሞ እና ኢንስታግራም እነዚህ እነዚህ በይበልጥ እንጠቀማቸዋለን ማለት ነው ለመልእክት ብቻ ሲሆን ማለት ነው። ለቪዲዮ ምናምን ሲሆን ግን የተለያዩ እንትኖችን እንወስዳለን ቲክቶክን ምናምን ሁሉን ነገራቶችን እንወስዳለን ለቪዲዮ ከሆነ አመሰግናለሁ

የትኛውን በዓል ትወዳለህ? እኔ የምወደው በዓል ሙስሊም እንደመሆኔ የምወደው በዓል የኢድል እደሃን በዓል ነው ማለት ነው። ከረመዳን በኋላ የሚመጣውንም ጨምሮ የኢድአል ፊጥርን በዓል እወዳለሁ ማለት ነው። እነዚህ ሁለቱን በዓል በጣም ነው የምወዳቸው የምወድበት ምክንያት ምንድነው ካላችሁኝ? ኢደል ፍጥርን የምወድበት ምክንያት ከረማውዳን በኋላ ከጾም በኋላ የምንመገበው ምግብን የምንመገብበት ቀን ነው ማለት ነው። የተለየ የሆነ ልዩ የሆነ ቀን ኢደል ፈጥር ይባላል ማለት ነው። በሙስሊሞች አጠራር ማለት ነው። እና እኛ ኢዳልፍጥርን በጣም ነው አድርገን ነው የምንወደው ማለት ነው። ሲቀጥል ደግሞ የምንወደው በዓል ምንድነው? ኢዳልአደሀ ነው። ኢደል አዳሀ የሚባል ከኢደል ፊጠር ካለቀ በኋላ ከሶስት ወር በኋላ የሚመጣ። የሆነ የተከበረ ቀን ሲሆን እሱም ደግሞ ትልቅ የሆነ ጌታችን ዘንዳ ትልቅ የሆነ አጅር የሚያስገኝን ቀን ነው ማለት ነው። ከዛ በፊት የአረፋ ቀን የሚባል አለ ያን የአረፋ በዛ አረፋ ጊዜ ምን እናደርጋለን? እኛ በግ እናርዳለን ማለት ነው። ያ ምንድነው? የምናርደው ታሪክ ስላለ ማለት ነው። አልሀምድሊላህ ታሪክ ስላለ ግዴታ ስለሆነ ያን በግ እናርዳለን ማለት ነው። ለቻለ ሰው ግዴታ ነው። ከዛ በኋላ በቀጣዩ ቀን ኢዳልፈጥር ይሆናል ማለት ነው። እና በዛ መልኩ እኛ እንጠቀማለን ማለት ነው። ኢዳልፈጥርን ኢዳልአደሀን ማለት ነው እና በዓላችን በዛ መልኩ እናከብረዋለን። እኔ እመወደው በዓል እኔ ኢዳል አዳሀንም ኢደል ፍጥረንም በደንብ አድርጌ ነው የምወዳቸው ማለት ነው። እና አብዛኛው ሰው በኢትዮጵያ ውስጥ ለምሳሌ ሙስሊም የሆነው ሰው። ኢደል ፊጥር እና ኢደል አደሀን ከሁለቱ ውጪ ባዓል የለም። ሲጀመርም ሁለቱን ባዓል በጣም ነው የሚወዳቸው ማለት ነው። ሙስሊሙ ማለት ነው ወደ ክርስቲያኑ ስንመጣ ክርስቲያን ብዙ አይነት አለው ማለት ነው። ኢትዮጵያ ውስጥ በተለይ ብዙ የሆነ በዓል አለው ማለት ነው። የጥምቀት በዓል አለ የፋሲካ በዓል የሚሉት አለ እንዲሁ ደግሞ እንቁጣጣሽ የሚባል አለ የገና በዓል የሚባል አለ ክርስቲያኖች ዘንዳ ማለት ነው። እና ብዙ በዓላቶችን ያከብራሉ ማለት ነው። ሙስሊሞች ዘንዳ ግን የምናከብረው ሁለት በዓል ነው ማለት ነው። ኢዳል ፊጥረንና ኢዳል አዳሀን ብቻ ነው የምናከብር ማለት ነው። ሌላ ባእል የለንም ማለት ነው። እኛ እና ኢትዮጵያ ውስጥ እንደዛ ነው። ወደ ውጭ ስንመጣ ደግሞ ውጭዎችች ብዙ አይነት የሆነ የሚያከብሩት ባህል አላቸው ማለት ነው። ለምሳሌ ብንወስድ ለምሳሌ ሜሪ ክርስማስ የሚሉት በዓል አላቸው የገና በዓል ማለት ነው። እንዲሁም ኒው ይር ሃፒ ኒው ይር የሚባል ደግሞ በዓል አላቸው ብዙ አይነት ባህል አላቸው ማለት ነው። እና የሚያከብሩት አውሮፖዎች ስንመጣ ማለት ነው። እኛ ሀገር ግን የምናከብረው በተለይ ሙስሊሞች የምናከብረው አላህ ያስቀመጠልንን ሁለት በዓላትን ብቻ ነው ማለት ነው። ሌላ በዓል እኛ አናከብርም ሙስሊሞች ማለት ነው። ወደ ክርስቲያኖች ስንመጣ ግን ብዙ በዓል አለን ብለው ነው የሚያስቡ እንደውም በወር በወር ሁላ በዓል አላቸው የገብርኤል በዓል የማርያም በዓል የቅዱስ እየሱስ በዓል ምናምን እያሉ የሚያከብሩት ብዙ አይነት ባዓል አለ ማለት ነው። ክርስቲያኖች እና ሙስሊሞች ግን የምናከብረው ሁለት ባዓል ነው ለማለት ነው። ጴንጢዎች ስንመጣ ደግሞ ጴንጤዎች የሚያከብሩት እነሱ ለምሳሌ ጥምቀት በዓል የሚባል የላቸውም ገና ያከብራሉ አዲስ አመትም እንቁጣጣችን ያከብራሉ ማለት ነው። ፔንጤዎች ስንመጣ ማለት ነው። ሲቀጥል ደግሞ አንዳንድ ሰዎች ደግሞ እንትን የሆኑ አሉ ለምሳሌ ዲቫይስት የሚባል እምነት አለ ደግሞ እሱ ገናም የለም ጥምቀትም የለም። በዓል የሚባል የለም ብሎ የሚያምን ደግሞ የኦርቶዶክስ ዘርፍ የሆነ ማነው የክርስትና ዘርፍ የሆነ ቅርንጫፍ የሆነ አንድ ሃይማኖት አለ ማለት ነው። እና ባህል የሚያከብር እና የማያከብር ተብሎ ሃይማኖት ልዩነት አለ ማለት ነው። ኢትዮጵያ ውስጥ ማለት ነው እና ተወደድ ባህልን ተወዳጅ የሚያደርገው ምን አይነት ባህል ሲሆን ነው? ካለ ብዙ አይነት የሆነ የገንዘብ ገንዘብ የሚገኝበት እንዲሁም ደግሞ በቃ ተወዳጅ ነገራቶች የሚሰሩበት በዛ ቀን ልዩ የሆነ ፕሮግራም የሚዘጋጅበት ከሆነ ያ ባዓል ይወደዳል ማለት ነው። ያን ባህል ይወደዳል ተወዳጅነት ይኖረዋል ማለት ነው። በህፃኖች ዘንድ ስንመጣ ህፃናቶች የሚወዱት ኢደል ፊጥርን ነው ኢደል ፊጥርን ነው የሚወዱት ማለት ነው። ምክንያቱም ከጾሙ በኋላ የሚመጣ የሆነ በዓል ስለሆነ ህፃናቶች ሁላ ራሱ ይወዱታል ኢደል ፍጥርን ማለት ነው። ወይም ኢደልፊጥር ማለት የማፍጠሪያ በዓል ማለት ነው። ጹመን ነበረ ረመዳንን ሰላሳ ቀን ጾመን ከዛ በኋላ ስናፈጥር ስንመገብ ኢደልፊጥር ተብሎ ተሰየመ ማለት ነው። ያው ስሙም እንደዛ የሚያመላክት ይመስላል ማለት ነው። ኢድአላደሀ ማለት ያው አረፋ እንደማለት ነው። የእርድ ጊዜ የእርድ በዓል ከእርድ በኋላ የሚመጣ የሆነ በዓል ነው ማለት ነው። እና ሁለቱም እኛ ዘንዳ ሙስሊሞች ዘንዳ ተወዳጅ ናቸው ማለት ነው። አናበላልጣቸውም ሁለቱም አላህን የመረጠልን እንድንዝናናባቸው እንድንፈታ እንድንልባቸው ማለት ነው። ቤተሰብ እንድንዘይርባቸው የቲምን እንድናበላባቸው የተሰጠን የሆነ ሁለት በዓል ነው ማለት ነው። አመሰግናለሁ ያለኝ ይሄ ነው

የምትወደው ከተማ የት ነው? የምወደው ከተማ በብዛት እኔ ኢትዮጵያ ውስጥ ያለ አርባ ምንጭ የሚባል ከተማ በጣም ደስ ይለኛል የወደድኩበት ምክንያት ምንድነው ካላችሁኝ የተለያዩ የሆነ እጽዋት ስላለ የተለያዩ የሆነ የተፈጥሮ መዓዛ ስላለው በጣም ደስ ይለኛል ማለት ነው። እንዲሁም ደግሞ ሲቀጥል ደግሞ ከተፈጥሮ ከተፈጥሮ ጋር አብሮ የሚበቅል የሆነ የተለያዩ ፈራፈሪ አለ እንደ ሙዝ አቮካዶ ብርቱካን እንደዚህ እንደዚህ አይነት ፍራፍሮች ቶሎ ነው የሚበቅሉ እዛ እና በጣም ደግሞ ርካሽ ናቸው በብዛት ነው የሚገኙ ዋጋቸውም ደግሞ ስንጠይቅ በጣም ርካሽ ናቸው ማለት ነው። በአስር ብር ሁለት ሶስት ሙዝ መግዛት ይቻላል ማለት ነው። ሁለት ሙስ ሶስት ሙስ ገዝተህ መሄድ ትችላለህ በአስር ብር ማለት ነው እንዲሁም ደግሞ በሃያ ብር ደግሞ አንድ ኪሎ አቮካዶ መግዛት ይቻላል እና በጣም የሆነ ሀሪፍ የሆነ ሀገር ነው ለኔ ሁሉ ነገር ይስማማል ውሃውም ይስማማል እንዲሁም ደግሞ እዛ ጋር ያለው የተፈጥሮ እጽዋትም አለ ልዩ የሆኑ የተለያዩ የሆኑ የተፈጥሮ እጽዋቶች አሉ በጣም ደስ የሚል ከተማ ነው ማለት ነው። ሲቀጥል ደግሞ የተፈጥሮ ከተፈጥሮ ውስጥ ደግሞ የተለያየ የሆነ ወንዞች አሉ የተፈጥሮ ወንዞች አሉ ፏፏቲዎች አሉ እና እንደዚህ እንደዚህ አይነት ደስ የሚል ቦታ ነው ብዬ አስባለሁ ማለት ነው እና እዛ አርባ ምንጭ ለኔ ትልቅ የሆነ ቦታ አለው ማለት ነው ትልቅ የሆነ ደስታ አለው ከልቤ ውስጥ ኸዛ መሄድ እፈልጋለሁ የምወደው ከተማ ነው ማለት ነው። ሲቀጥል ደግሞ ኢትዮጵያ ውስጥ የምወደው ጅማ ና። ጅማ በጣም ደስ የምትል የሆነች ሀገር ናት ማለት ነው ጅማ ማለት የቡና ፋብሪካን ያላት የቡና ምርት ያላት ቡና የምትሸጥ የሆነ ቡና የቡና አካባቢ እዛ አካባቢ የምበቅ የሚበቅልባት የሆነች ሀሪፍ ሀገር ናት ማለት ነው ጅማ እና ጅማ ለኔ ተወዳጅነት አላት ማለት ነው ሁሏ ነገሯ ውሃው ሊሆን ውሃዋ አየሯ እንዲሁም ደግሞ እዛ ጋር ያለው የሙቀት መጠኑ ሁላ የጅማ በቃ ደስ ይላል ማለት ነው። የሚያጓጓነው እና ጅማና አርባ ምንጭ ለኔ በአንደኛና በሁለተኛ በሁለተኛ ደረጃ አስቀምጫቸዋለሁ ማለት ነው። ሲቀጥል ደግሞ የምወደው ከተማ ጎንደር ነው ጎንደርን የወደድኩበት ምክንያት ተፈጥሮ ስላላት ሳይሆን የአየር ንብረቷ ደስ ይላል እንዲሁም ደግሞ እዛ ጋር ያሉ አብዛኛው ስራ አለ ማለት ነው ወደ ገጠር አካባቢ ስለሆነ ወደ ገጠር ቀረብ ያለ ስለሆነ እኔ ደግሞ ገጠር በጣም እወዳለሁ እርሻ እወዳለሁ እዛ ጋር ያሉ እጽዋቶችን የተለያዩ እጽዋቶችን የተለያዩ እንስሳቶችን ማየት ስለምወድ እኔ ትንሽ ጎንደርን እወደዋለሁ ብዬ አስባለሁ በሶስተኛ ደረጃ ማለት ነው ሲቀጥል ደግሞ በአራተኛ ደረጃ የምወደው ከተማ የት ነው ካላችሁኝ ሀረር ነው። ሀረር በጣም ነው የምወዳት ሀረርን ኸዛ ጋር ያሉ ባህላቸው ደስ ይላል የሀረር ባህል ደስ ይላል ማለት ነው ታሪክ አላቸው እዛ ጋር ስንሄድ መስተንግዷቸው ምኗቸው ሁሉ ነገራቸው ደስ ይላል ማለት ነው የሀረሬ ሰው ፍቅር ነው ይባላል ማለት ነው አዎ ፍቅር ነው ሄደን አይተናል በጣም ፍቅር ናቸው ባህሪያቸው ፍቅር ነው። ውጭ ሀገር የሚመጡ ሳውዲዎች ራሱ ሊያርፉ ሲፈልጉ ሀረር ሀገር ነው መጠው የሚያርፉ ማለት ነው። ሀረር ሀገር መስተንግዷቸው ስለሚያምር ማለት ነው እና በጣም ደስ ይላል ሀረር አገር ሲቀጥል ደግሞ ከሀረር በኋላ ደግሞ ደስ የሚለኝ ሀገር የት ነው ካላችሁኝ አፋር ነው አፋር በጣም ደስ የሚል ሀገር ነው በረሃ ቢሆንም ሙቀት ቢሆንም ግን እዛ ጋር ያለው የኑሮ እርካሽነት በጣም ደስ ይላል ማለት ነው። ወተት እንደ ልብ ነው የግመል ወተት የግመል ወተት ደግሞ ጥቅሙን መቼም አልነግራችሁም በጣም ደስ የሚል ጥቅም አለው። እዛ ጋር ጥሩ የሆነ መስተንግዶ ይቀርብልናል ማለት ነው። የግመል ወተት ይቀርብልናል ማለት ነው። እንዲሁም ደግሞ ፀሀይ ስለሚሆን ነው እንጂ በማጣ ለምሳሌ ወክ በጣም ደስ ይላል ቦታው ደስ ይላል ማለት ነው እና አርባ ምንጭን እወዳታለሁ ማነው አፋርን እወደዋለሁ ማለት ነው ይሄ ለኔ የምወደው ይሄ ነው ሲቀጥል ደግሞ ከኢትዮጵያ ከወጣን ደግሞ አውሮፓ ሀገር የምወደው ኤርላንድ የሚባል ሀገር አለ ኤርላንድ በጣም ደስ ይለኛል ማለት ነው። እንዲሁም ደግሞ ኖርዌይ በጣም እወዳቸዋለሁ ማለት ነው። እነዚህ ሁለት ከተማዎችን በጣም ነው የምወዳቸው ኤርላንድ ከኤርል ለምሳሌ ነፃ ቢዛ እናገኛለን የስራ እድል ይገኛል ጥሩ የሆነ የስራ እድል የኖሮ ርካሽነት እናገኛለን ማለት ነው እና ብዙ ገንዘብን መስራት ይቻላል ኤርላንድ ስንሄድ ማለት ነው። ኖርዌይ ደግሞ በጣም የሰላም ሀገር ነው። እዛ ጋር ምንም አይነት ፀብ የለም ምንም አይነት መናቆር የለም ፖሊሲ ደግሞ እንደዚህ አያሰቃይም ምንም አይልም ሌባ ደግሞ የለም በብዛት መገዳደል የለም የሰላም የፍትህ ሀገር ስለሆነች እኔ በጣም እወዳታለሁ ማለት ነው። ኖርዪ ኖርዌይን ከአውሮፓ ከኢትዮጵያ ውጪ ደግሞ በአንደኝነት የምወደው የምወደው ኧረ በመጀመሪያ ተሳስቼ ነበር በመጀመሪያ የምወደው ሳውዲን ሀገር ነው ሳውዲን ሀገር በጣም ነው የምወደው መካና መዲና ሄዶ መጎብኘት በጣም የምወደው ረስቸው ነው በመጀመሪያ እንጂ አንደኛ የምወደው እንደውም መካን ነው። መካን በጣም ነው የምወዳት ሲቀጥል ደግሞ መዲናን በጣም ነው የምወዳት ማለት ነው። እዛ ሄዶ ሀጅ ማድረግ ሀጅ ማድረግ ስለምፈልግ በጣም እፈልጋለሁ ማለት ነው እዛ ሳውዲ ሀገር አመሰግናለሁ ይሄን ያለኝ

ሌሎችን ማበረታታት ትችላለህ? እኔ በጣም ላበረታታችሁ እስቲ አሁን ልጀምር ለምሳሌ አሁን እኔ ለምሳሌ ከገጠመኝ ከህይወቴ አንፃር ልነሳና እኔ አብዛኛው ጊዜ በእንቅልፍ የማሳልፍ እንዲሁም ደግሞ በቲክቶክ በተለያዩ በማይረቁ ነገራቶች አሳልፋለሁ እድሜዬን ማለት ነው። ጊዜዬን እና በዛ ምክንያት ምን አጋጠመኝ የውጤት ማነስ ተማሪ እንደመሆኔም ውጤት ሲመጣ ግሬድ ሲመጣ ዝቅተኛ የሆነ ነጥብ አመጣው ማለት ነው ያ የሆነበት ምክንያት ምንድነው ጊዜን በአግባቡ ስለማልጠቀም ማለት ነው። እናንተ ግን ጊዜያችሁን በአግባቡ ለመጠቀም ከፈለጋችሁ እያንዳንዱን ሰዓት እያንዳንዱን ደቂቃ እሳቤ ውስጥ ከታችሁ መስራት አለባችሁ ማለት ነው ሰዓት ይዛችሁ መዞር አለባችሁ ማለት ነው እና ጊዜያችሁን በማይረባ ነገር እንዳታጠፉት እመክራችኋለሁ። እናንተ ማለት የነገ ፍሬ ናችሁ አንድ ሰው ዛሬ የሚሰራው ዛሬ የሚያደርገው ለነገ ማንነቱ ዛሬ የሚሰራው ለነገ ማንነቱ ነው። እና ይሄም ዲፔንድ የሚሆነው ዛሬ በሚሰራው ነገር ነው ዛሬ የሚሰራው ነገር ነው የነገ ማንነቱ የሚቀርጸው ማለት ነው። ዛሬ የምንደክማት እያንዳንዷ ደቂቃ ነገ እረፍታችን ናት ማለት ነው። ለዘላለማዊ እረፍት ናት ዛሬ እያንዳንዷ እያንዳንዷ የምንቸገረው እንቅልፍ አጥተን ከምንፈልገው ነገር ከጥሩ ነገር ተገለለን ከመጥፎ ነገር ከሚያዝናናን ነገር ራሳችን ችላ ብለን ስራ ላይ የምናተኩር ከሆነ አላማችን ላይ የምናተኩር ከሆነ ነገ ማንነታችን እየገነባን ነው ማለት ነው። እና የዛሬ ትንሽ ጭንቀት የዛሬ ትንሽ ደቂቃ ጭንቀት ለነገ ትልቅ የሆነ ደስታን ይፈጥርልናል ማለት ነው ዘላለማዊ የሆነን ደስታ ይፈጥርልናል ብየ አስባለሁ ማለት ነው። እና ትግስት ያስፈልጋል ታጋሽ መሆን አለባችሁ እናንተ እኔ የምመክራችሁ እኔ የምመክራችሁ ወንድሞች ማለት ነው። እና እኔ ሁል ጊዜ ሰዎችን በማበረታታት አንደኛ ነኝ ሁሉ ብዙ ሰው አበረታታለሁ እኔ ጓደኞቼንም ሊሆን ይችላል ዘመዶቼንም እንዲሁም ደግሞ አባቴንም ራሱ አበረታታዋለሁ እናቴንም አበረታታታለሁ አይዞሽ እኛ ደርሰንልሻል እኔ ደርሼልሻለሁ ነገ አድጌ ላንቺ ብዙ ነገር አድርግልሻለሁ አባቴንም አብሽር እኔ አለውልህ ነገ አድጌ ላንተ ብዙ ነገር አደርግልሃለሁ ማለት ነው። ጥሮታ ስትወጣ እኔ ነው የምጦርህ እኔ ነው ገንዘብ እየሰጠው እንደ ልብህ እንድትሆን የማደርግህ እና አይዞህ ታግስ እለዋለሁ አይዞህ ታግስ አትሰላች እለዋለሁ ማለት ነው። አባቴን እናቴን ደግሞ አይዞሽ እኔ አለውልሽ እያልኩኝ አጽናናታለሁ ማለት ነው ሴት እንደመሆኗም ስለምትፈራ እኔ አለውልሽ እያልኩኝ አጽናናታለሁ ወንዱ ልጅሽ አለውልሽ እያልኩ ማለት ነው። እና ለብዙ ሰው እንደዚህ እያደረኩ አጽናናለሁ ማለት ነው እና በማጽናናት እኔ አንደኛ ነኝ በማበረታታት አንደኛ ነኝ እኔ ማለት ነው። እና እያንዳንዳችሁ ጊዜያችሁን ተጠቀሙ ለማለት ነው ጊዜውን የማይጠቀም ሰው ይጎዳል በጣም ነው የሚጎዳ ማለት ነው። ምን ይባላል በእኛ አባባል በእኛ አባባል መስራት ባለብህ ሰዓት ካልሰራህ መሳቅ ባለብህ ሰዓት ታለቅሳለህ ይባላል መስራት ባለብህና ሰዓት ካልሰራህ እያንዳንዱን ጊዜ እያንዳንዱን ሰዓት ከግምት ውስጥ በማስገባት ካልሰራነ ነገ መሳቅ ባለብን ሰዓት በምንደሰትበት ሰዓት የምናለቅስ ይሆናል ማለት ነው። እልቅሶቻችንም በቁጭትና በጸጸት ተደራርቦ ውስጣችንን እየጎዳ ልባችንን እያደማ ነው እንድንቆይ እንድንኖር የሚያደርገን ነው ማለት ነው እና ትንሽ ሰዓት መታገስ አለብን ትንሽ ጊዜ መታገስ አለብን ማለት ነው። ይቺን ሰዓት በ በሁሉ ነገር እየተሰላችንም ቢሆንም ምንም እያልን ቢሆንም እየታገልን መቆየት አለብን እባካቹህ ለማለት ነው እና ትንሽ ሰዓት ማንነታችንን ይቀርጻል ማለት ነው። የወደፊት ማንነታችንን ይቀርጻል ማለት ነው። አሁን የምትሰራው መጥፎ ነገር ወደፊት መጥፎ እንድትሆን ከዛም የባስክ መጥፎ እንድትሆን ያደርጋል ማለት ነው። ሌላ ሰው እንድትሆን ማንነትን የማታውቀው ሌላ ሰው እንድትሆን ያደርጋል ማለት ነው። ሱስ ደግሞ የምትወስዱ ሲጋራ ጫት የምትቅሙ ቢራ የምትጠጡ ሺሻ እንዲሁም የተለያዩ አሽሾችን የምትሰቡ ሰዎች ካላችሁ አሁኑኑ እንድትመለሱ እላለሁ። ሺሻ የወንድ የወንድ አይደለም ሲጋራ የወንድ አይደለም ጫት የወንድ አይደለም የእብድ ነው ይሄ እነዚህም ሱሶች የእብድ ነው ወንድ ማለት ጀግና የሆነ በአግባቡ ስራውን የሚሰራ በአግባቡ ገንዘብ የሚያገኝ የሆነ መሪ የሆነ ማለት ነው። ወንድ ማለት ለ ለሴቶቼንስ እንዴት ነው የሚጠብቃቸው ሴት ራሱ የሚፈልግ ሴት ራሱ ምን አይነት ወንድ ነው የምትፈልግ ካላችሁኝ ሴቶች የሚፈልጉ ጎበዝ የሆነ ብር ያለው ጀግና የሆነ የወደፊት አላማ ያለው ወንድ ነው የሚፈልጉ ወንዶች እና አትሸወዱ ለማለት ነው። ሴቶችንም ለማግኘትም ሊሆን ይችላል በህይወታችሁም ውጤታማ ስኬታማ ለመሆን ያለባችሁ ነገር ምንድነው? ከአሁኑ መልፋት ነው ከሱስ መራቅ ነው ሱስ ያለበት ከሱስ ይራቅ ውጣ። ጀግና ነህ አንተ አሁኑኑ አዲስ ኑሮ ጀምር እኔ ሌላ ሰው ነኝ በል። ስክሪፕት ለራስህ ስራና ኑር አመሰግናለሁ ይሄ ነው ያለኝ።

የምትወዱት ምግብ ምንድነው? የምወደው ምግብ በበዛት እኔ ስጋ ነው ስጋ በጣም እወዳለሁ ስጋ እንዲሁም ደግሞ ወተት ኬክ የተለያዩ ቅመማ ቅመም የበዛበት ምግብ እወዳለሁ ማለት ነው። እንዲሁም ደግሞ በርገር እወዳለሁ ፒዛ እወዳለሁ እንቁላል እወዳለሁ እንዲሁም ደግሞ እኛ ሀገር ላይ በተለይ በብዛት የምንጠቀመው በየአይነት የሚባል ምግብ አለ እና እሱን በጣም አድርጌ ነው የምወድ ማለት ነው። ብዙ አይነት ምግቦች ተመራጭ ለኔ ብዙ አይነት ምግቦች ተመራጭነት አላቸው ማለት ነው። ከጣማቸው ሊሆን ይችላል እንዲሁም ደግሞ አስቸጋሪ ስንመገባቸው የማያስቸግሩ ሰውነትን የሚያሳድጉ የሚያፋፉ የሆኑ አቅምን ሀይልን የሚያመጡ የሆኑ ምግቦች በጣም ደስ ይሉኛል ማለት ነው። እንደጠቀስኩት የበግ ስጋ ለምሳሌ የበግ ስጋ በጣም ደስ ይለኛል እንዲሁም ደግሞ በጣም ደስ የሚለኝ የሚጣፍጠኝ የዶሮ ስጋ ነው የዶሮ ስጋ በጣም አድርጌ ነው የምወድ ማለት ነው። ዶሮ ተሰርቶም ሊሆን ይችላል እንዲሁም ደግሞ ወጥ ውስጥ ተቁላልቶ ሊሆን ይችላል በተለያየ መንገድ የዶሮ ወጥ በጣም ደስ ይለኛል ማለት ነው። የዶሮ ስጋ እንዲሁም ደግሞ እንቆላል እንቆላልና የዶሮ ስጋ በጣም ደስ ይሉኛል ማለት ነው ሁለቱን አዋህ አዋህሄጄ በምበላበት ሰዓት ትልቅ የሆነ ደስታ ይሰጠኛል ማለት ነው። እና የዶሮ ዶሮ በጣም ደስ ይለኛል ማለት ነው። ሲቀጥል ደግሞ ፍየል የፍየል ግልገል ደግሞ ስጋ በጣም ደስ ይለኛል ማለት ነው። ጥብስ ጥብስ እንለዋለን እሱ የፍየሉን ስጋ መትረን እንዲሁም የበጉን ስጋ የበሬውንም ስጋ ሊሆን ይችላል መትረን እሳት ላይ በማስቀመጥ በማብሰል የተለያየ ቅመማ ቅመም በማድረግ እንደ ሽንኩርት እንደ እንዲሁም ደግሞ እንደ ቃሪያ እንደ ቲማቲም አይነት በማድረግ ልዩ የሆነ ጥብስ እንሰራለን ማለት ነው። እና እና ጥብስ ለኔ በጣም ተወዳጅነት አለው ማለት ነው በጣም የምወደው የሆነ የምግብ አይነት ነው ጠብስ ማለት ነው። ሲቀጥል ደግሞ ከስጋ ስንወጣ ደግሞ ኬክ ኬክ በጣም እወዳለሁ ኬክ በተለየ የስትሮበሪ ኬክ የሚባል አለ እና በጣም ደስ ይለኛል ጣፋጭ የሆነ የስትሮበሪ ኬክ በጣም አድርጌ ነው የምወድ ማለት ነው። ሲቀጥል ደግሞ ከስትሮበሪ በኋላ የቸኮላታ ኬክ በጣም እወዳለሁ የቸኮላታኬክ በጣም የሆነ መዓዛ ያለው ከሽታውም እንዲሁም ደግሞ ከምግብነቱ ስስ የሆነ ለሆድ ቀለል ያለ ደስታን የሚያመጣ የሆነ ምግብ ስለሆነ የቸኮላታ ኬክ በጣም ደስ ይለኛል ማለት ነው። ሲቀጥል ደግሞ በብዛት ወተት እወዳለሁ ከመጠጥ ስንመጣ ደግሞ ወተት በጣም ደስ ይለኛል ወተት ወፍራምም ሊሆን ይችላል እንዲሁም ቀጭን ወተት ሊሆን ይችላል አሁን ላይ ወተት ሲባል የላማ ወተት አለ የግመል ወተት አለ እንዲሁም ደግሞ የፍየል ወተት አለ ማለት ነው። በብዛት እኔ የምጠቀመው የምወደው የግመል ወተት ነው ማለት ነው የግመል ወተት በጣም ደስ ይላል ምክንያቱም ሆድ ላይ ከገባ በኋላ የተለያዩ የሆኑ ጽዳጆችን ቆሻሻ ነገራቶችን ከሆዳችን ይዞልን ይወጣል ማለት ነው። እና በጣም ትልቅ የሆነ ብዙ አይነት ንጥራ ነገሮችን የያዘ የተለያዩ ንጥራ ነገራቶችን የያዘ የወተት አይነት ነው ማለት ነው የግመል ወተት የምንለው ማለት ነው። እንዲሁም ደግሞ ከግመል ከወተት ወጣ ስንል ደግሞ የምወደው ደግሞ ተምር ነው ተምር በጣም አድርጌ እወዳለሁ ተምር በጣም ግል በተለይ ለጾመ ሰው ከጾምን በኋላ ተምረን እንጠቀማለን ማለት ነው በውሃ አድርገን ማለት ነው። ተምር ደረቅም ሊሆን ይችላል እርጥብም ሊሆን ይችላል ማለት ነው ደረቁ አሁን በአብዛኛው ከዛፍ ላይ የሚወርድ ነው እና በጣም ሀሪፍ የሆነ ጣዕም ያለው ለምላስ ለጥርስ የሚመችም እንዲሁም ደግሞ ለሰውነታችን ደግሞ ሀሪፍ እንድንሆን ማለት ነው ያደርገናል ማለት ነው። ተምር ማለት ነው እና ተምረ ሀሪፍ የሆነ ምግብ ነው እርጥብም ሊሆን ይችላል ደረቁም ሊሆን ይችላል እወደዋለሁ ተምረን ማለት ነው። ሲቀጥል ደግሞ የምወደው ሹርባ ነው ሹርባ በጣም እወዳለሁ ሹርባ እንደ መጠጥነትም ያገለግላል ውሃ ሲጠማን ነው የምንጠጣው አለን እንዲሁም ደግሞ ሲርበንም ደግሞ እንመገበዋለን ማለት ነው። ሹርባ እና ሹርባ ለሁለቱ ነገር ጥምንም ይቆርጣል እንዲሁም ደግሞ ሆዳችን ደግሞ እንዲሞላልን የምግብ ፍላጎታችን እንዲቀንስ ያደርጋል ማለት ነው። ሹርባን በምንጠቀም ሰዓት እና ሹርባ ተምር እንዲሁም ኬክ ስጋ በጣም አድርጌ ነው የምወድ ማለት ነው። ወተትንም ጨምሮ በጣም አድርጌ የምወዳቸው በአንደኛነት አንደኛ ደረጃ ያስቀመጥኳቸው ምግቦቼ ናቸው ማለት ነው። እነዚህ እንቁላልንም ጨምሬያለሁ እንቁላለንም በደንብ አድርጌ ነው የምወደው ማለት ነው ሰው ህፃናቶች የሚወዱት ምግብ ምንድነው? ካልን ህፃናቶች ወተት ነው የሚጠቀመው ወተት በጣም አድርገው ይወዳሉ እፃናቶች ወተት ይጠጣሉ ሁል ጊዜ የሚጠጡ ከሆነ ሰውነታቸው ያድጋል ይበልጽግላቸዋል ማለት ነው። እና የቶሎ የማደግ ቻንስ አለችው እና ለህፃናቶች ወተት ይመከራል። ነፃናቶች ራሱ ወተት ነው የሚፈልጉ ማለት ነው። ትላልቆች ደግሞ በብዛት የሚጠቀሙት ስጋ ነው ስጋ አሪፍ የሆነ ንጥረ ነገር ስላለው ሆድንም ስለሚያሞላ ለረጅም ጊዜ ስጋ ከበላን ለረጅም ጊዜ ሳንራብ ስለምንቆይ ስጋን እንመርጣለን ማለት ነው። ስጋን ይመርጣሉና አመሰግናለሁ ያለኝ አቋም ይሄ ነው። ቻው

የትኛውን ባህላዊ ምግብ ትወዳለህ? እኔ የምወደው ባህላዊ ምግብ በብዛት ሽሮን ነው። ሽሮን በጣም አድርጌ እወዳለሁ ማለት ነው። ሽሮ ትኩስ ትኩስ የሆነ ሽሮ በጣም ደስ ይለኛል። እንዲሁም ደግሞ ተጋቢኖ የሚባል ያለ የሽሮ አይነት ነው። ወፍራም ነው። በሸክላ ነው የሚሰራና በጣም ደስ የሚል የሽሮ አይነት ነው ማለት ነው። እና በጣም ደስ ይለኛል ይሄ ባህላዊ ምግብ ማለት ነው። ሲቀጥል ደግሞ የምወደው ባህላዊ ምግብ ጥሬ ስጋ ነው። ጥሬ ስጋ በጣም ደስ ይለኛል። ጥሬ ስጋ ከጨው ጋር በማድረግ ከበርበሬ ጋር በማድረግ ተከትፎ የሚበላው የሆነ ጥሬ ስጋ በጣም ደስ ይለኛል ማለት ነው። እና ጥሬው ስጋ እወዳለሁ። በመቀጠል ደግሞ የምወደው ባህላዊ ምግብ ምንድነው ካላችሁኝ ዶሮ ወጥ ነው። ዶሮ ወጥ በጣም አድርጌ ነው የምወድ፤ ዶሮዋ ከታረደች በኋላ ሰውነቷ ከተለያየ በኋላ ከእንቁላል ጋር በማድረግ የሚሰራ የሆነ የወጥ አይነት የምግብ አይነት ነው እና ዶሮ ወጥ በጣም ነው ደስ የሚል። ሲቀጥል ደግሞ የምወደው ክክ ነው። ክክ በጣም እወዳለሁ፤ ክክ ወጥ በጣም ደስ የሚለኝ ምግብ ነው። አብዛኛው ጊዜ የምጠቀመው መክሰስ ላይ ነው። መክሰስ ላይ እመገበው ነበር ልጅ እያለው ማለት ነው። ትኩስ ሆኖ እናቴ ታቀርብልኛለች ያን ክክ እመገባለሁ ማለት ነው። እና በጣም ደስ ይለኛል ማለት ነው። የምወደው ባህላዊ ምግብ ነው ክክ። ሲቀጥል ደግሞ ምስርም እወዳለሁ። ምስር የክክ አይነት ሆኖ ግን በመጠን ይለያያሉ ማለት ነው። ምስርና ክክ የሚለያዩበት መጠን ትናንሽ በትንሽ ነው የሚለያዩ እና ምስር በጣም ትንሽ ነው። እንደዛም ሆኖ በጣም ደስ ይለኛል ማለት ነው። ሲቀጥል ደግሞ የምወደው ሽርሽም የሚባል ደግሞ ምግብ አለ። ሽርሽም ማለት ክኩ ከተፈጨ በኋላ ክኩ ከተፈ ከተፈጨ በኋላ ወደ ሽርሽምነት ይቀየራል ማለት ነው። ያ ሽርሽም ምን ይደረጋል ለወጥ መስሪያ ይደረጋል ማለት ነው። የወት ፍሬ እንደ ወት ፍሬ ተደርጎ ከጨው ጋር ተቆላልቶ ይቀርባል ማለት ነው። በእንጀራ ሆኖና በጣም የሆነ ጣፋጭ የሆነ መዓዛ ያለው የሆነ ምግብ ነው ማለት ነው እነዚህ ባህላዊ ምግቦች በጣም ደስ ይለኛል ማለት ነው እና እንደገናም ደግሞ ካለሁበት አገር ወጣ ስል ካለሁበት ከተማ ወጣ ስል ደግሞ ውጮች ደግሞ የሚመገቡት ወደ ማነው ወላይታ አካባቢ የሚመገቡት የሆነ ምግብ አለ። ቆጮ ይባላል። ቆጮ በጣም ደስ ይለኛል። ቆጮ በቅቤ ወይም ደግሞ በአይብ በጣም ደስ ይለኛል ማለት ነው። እነዚህ ሁለቱ በአንድ በአንድ ላይ ተደባልቆ ይሄ ባህላዊ ምግብ ደስ ይለኛል። የወላይቶች ባህላዊ ምግብ ማለት ነው። በጣም ደስ የሚል የሆነ ምግብ አላቸው። ሲቀጥል ደግሞ ወደ ሀረር ስንመጣ ደግሞ ሀረር ደግሞ የሚመገቡት የሆነ ባህላዊ ምግብ አለ። እሱም ደግሞ ምንድነው እንትን ይባላል ይሄ ምንድነው የሚባል ባቅላባ የሚባል አለ። ባቅላባ በጣም ደስ የሚል ምግብ ነው ሀረር ጋር ማለት ነው። ጣፋጭ የሆነ ሆድ የሚያሞላ ደስታን የሚሰጥ የሆነ ሽታም የሌለው ጀስት እንትን ብቻ በማረግ የሚሰራ የሆነ ምግብ ነው ማለት ነው ባቅላባ። እና ባቅላባ በጣም ነው ደስ የሚለኝ። ሀረርጌ ሀረር ውስጥ ነው ያለው ሀረር ከተማ ውስጥ ማለት ነው። እና የሀረር ባህል በዚህ መልኩ ደስ ይለኛል ማለት ነው። እንዲሁም ደግሞ ወደ ወላይታ ስንመጣ ጥሬ ስንመለስ ጥሬ ስጋ አላቸው ጥሬ ስጋ አላቸው ያ ጥሬ ስጋ ምንድነው የሚደረግ ተቆርጦ በተለያየ ጨው በተለያየ ሚጥሚጣ ነገር በቃሪያ ተደርጎ ይበላል ማለት ነው። እና ያ ባህላቸው ደስ ይለኛል። የነሱ ምግብ እኔን ብመገቡ ብዬ እመኘዋለሁ ማለት ነው። የወላይቶችን ማለት ነው። ሲቀጥል ደግሞ ደስ የሚለኝ ሶማሌ ውስጥ ደግሞ አለ። ባ የባህል ምግብ የሚባል ደግሞ አለ። የነሱ የተለየ የሆነ እንጀራ ሆኖ በቂጣ የሚሰራ አለ። እንጀሮ ይሉታል እና ያ በጣም ደስ ይለኛል ማለት ነው። ያን በተለያየ በሽሮም ሊሆን ይችላል በፉልም ሊሆን ይችላል በዛ አድርገው እያጣበቁ ይመገቡታል ማለት ነው። እና በጣም ደስ የሚለኝ የባህላዊ ምግብ ነው ማለት ነው የሱማሎች ማለት ነው። እና የተለያየ ቦታ ውስጥ ኢትዮጵያ ውስጥ የተለያየ ከተማ ውስጥ የተለያየ የሆነ የባህል ምግብ አለ ማለት ነው። እና ከእያንዳንዱ የባህል ምግብ እኔ ደግሞ እወዳለሁ ማለት ነው። እያንዳንዱን እወዳለሁ። ለምሳሌ ሶማሌ ውስጥ የተለያየ የሆነ የባህል ምግብ አላቸው። እኔ ከሶማሌ ውስጥ የሚመቸኝ አንዱ እንጀሮ የሚባለው ነው ማለት ነው። ወደ ወላይታ ስንመጣ ደግሞ ክትፎ ወይም ደግሞ ጥሬ ስጋ የሚባለው ነው የሚመቸኝ ማለት ነው። ወደ ደግሞ ወደ ኦሮሞ ደግሞ አካባቢ ስንመጣ ኦሮሚያ ደግሞ የሚመገቡት ደግሞ አለ የሆነ የአትክልት ምግብ አለ ደግሞ ያ ደግሞ በጣም ይመቸኛል ማለት ነው። ኦሮሚያ ውስጥ ማለት ነው። ወደ ሀረር ስንመጣ ደግሞ በቅለባ በጣም ደስ ይለኛል ማለት ነው። እና ከተለያየ ሀገር የሆነ የምወደው አለኝ ማለት ነው። ራሴ የምወደው የባህላቸው ምግብ አለኝ ማለት ነው። ከሀገሬ ውስጥማ ይኸው ተናግሬዋለሁ መድገምም አያስፈልግም ያው የምወደውን ተናግሬያለሁ ማለት ነው። ከሀገሬ ውስጥ ሲቀጥል ደግሞ ወደ ትግሬዎች ስንሄድ ደግሞ ቅቤ ይመገባሉ። ቅቤ ቅቤ ማለት ይሄ ከወተት የሚወጣ የሆነ ሶስተኛ ደረጃ ላይ የሚገኝ ምግብ ነው ማለት ነው። ቅቤ የተነጠረ ቅቤ ማለት ነው። እና በጣም ነው የምወደው እሱን ባህላቸው አመሰግናለሁ ለማለት ነው።

በእግር ምን ያህል ርቀት መሄድ ትችላለህ? እኔ በእግር የምሄደው ርቀት ለምሳሌ ሁለት ኪሎ ሜትር በእግሬ እጓዛለሁ ማለት ነው ከሁለት ወይም ሶስት ኪሎ ሜትር በላይ መጓዝ አልችልም ማለት ነው። በብዛት የምጠቀመው ሁለት ወይም ሶስት ኪሎ በላይ ከሆነ የምትጠቀመው ተሽከርካሪ ነው ባዣጅም ሊሆን ይችላል መኪናም ሊሆን ይችላል አውቶቡስም ሊሆን ይችላል የህዝብ ማመላለሻ ሊሆን ይችላል በዛ ነው የምጓዘው ማለት ነው። ከሁለት ኪሎ በላይ ከሁለት ኪሎ ሜትር በላይ አልጓዝም ማለት ነው። እኔ ወደ የፈለኩበት ቦታ ማለት ነው እና በእግሬ የምጓዘው ምን ያህል ሰዓት ነው ካላችሁኝ ወደ ስምንት ወደ ሁለት ሰዓት ከዛ በላይ በእግሬ መጓዝ አልችልም ማለት ነው። በሁለት ሰዓት ውስጥ ሁለት ኪሎ ሜትር መጓዝ እችላለሁ እንዲሁም ደግሞ በአንድ ሰዓት ውስጥም አንዳንዴ ልጓዝ እችላለሁ ማለት ነው። ሁለት ኪሎ ሜትር ከዛ በላይ መጓዝ አልችልም። ከዛ በላይ የሚጓዙ ሰዎች አሉ ለምሳሌ ስፖርተኞች እና ሯጮች። ከሁለት ኪሎ ሜትር በላይ አምስት ኪሎ ሜትር አስር ኪሎ ሜትር እንዲሁም ሃያ ሰላሳ ኪሎ ሜትር በእግራቸውም ይጓዙታሉ ማለት ነው። እነዛ ሯጮች ስፖርተኞች ናቸው እኛ ግን ከኖርማል ሰው ስለሆንነ ስለሚደክመነ የተለያየ ነገር ሊደርስብን ስለሚችል ስራም ስላለነ የምንጓዘው በመኪና ነው ማለት ነው። ከሁለት ኪሎ ሜትር በላይ የሆነ ማለት ነው እኔም ትንሽ ልጅ ስለሆንኩኝ የምጓዘው ሁለት ኪሎ ሜትር ነው። ትላልቅ ደግሞ ስፖርተኞች ስናይ ደግሞ በጣም ትንፋሽ ያላቸውን ሰዎች ስናይ ደግሞ ከሁለት ኪሎ ሜትር በላይ ይጓዛሉ አስር ኪሎ ሜትር የሚጓዝ ሰው እኔ አውቃለሁ ማለት ነው። በቀን አስር ኪሎ ሜትር የሚጓዝ የሚመላለስ ከቤቱ ወደ የተለያየ ቦታ ሲጓዝ ወደ አስር ኪሎ ሜትር የሚጓዝ አለ ማለት ነው ሳያውቀው ማለት ነው። እና ብዙ አይነት ሰው አለ ለማለት ነው ሁሉም ሰው አንድ አይደለም። አንዳንዱ ሰው ሶስት ኪሎ ሜትር ይጓዛል አንዳንዱ አስር ይጓዛል አንዳንዱ ደግሞ ዝቅ ብሎ ደግሞ አምስት መቶ ሜትር ብቻ የሚጓዝ አለ ማለት ነው። ከዛ በላይ የሚያቅተው ሰው አለ ማለት ነው። በብዛት እነዛ ሰዎች ለምሳሌ ወፍራም ሊሆን ይችላሉ። አምስት መቶ ሜትር ብቻ የሚጓዙ ወፍራሞች አሉ ከዛ በላይ ከተጓዙ የሚደክማቸውና የሚያቅታቸው ሰዎች አሉ ማለት ነው። ሲቀጥል ደግሞ ከወፍራሞች ውጪ ደግሞ ሽማግሌዎች አሉ ሽማግሌዎች በብዛት ረጅም ርቀት አይጓዙም ማለት ነው። ስለሚደክማቸው ህፃናቶች ደግሞ አሉ ለምሳሌ ከአስር አመት በታች የሆኑ ህፃናቶች ከሁለት ኪሎ ሜትር በላይ አይጓዙም ይደክማሉ ቶሎ ነው ድክም የሚሉ ማለት ነው። ህፃናቶች እና ስናይ ትልቅና ህፃን አንድ አይደለም ትልቆች ቶሎ ወጣቶች ማለት ነው ከሽማግሌ የሆኑት ቶሎ ይደክማሉ ደግሞ እንደዚሁ ቶሎ ይደክማሉ ማለት ነው። እንዲሁም ደግሞ ወፍራም ሰዎች ቶሎ ይደክማሉ የማይደክሙት እነማን ናቸው? ካልን ቀጭን ሰዎች አይደክሙም ቀጭን ሰዎች ረጅም ርቀት መጓዝ ይችላሉ ማለት ነው። ሰውነታቸው ስለማይከብዳቸው ረጅም ርቀት በእግራቸው ሊጓዙ ይችላሉ ማለት ነው። እንዲሁም ደግሞ ስፖርተኞች በእግራቸው ሊጓዙ ይችላሉ ማለት ነው። የተለያየ ስራ ያላቸው ደግሞ እንደ ትራፊኮች እንደ ፖሊሶች ደግሞ እንደ ወታደሮች እነሱ ረጅም ርቀት በእግራቸው ይጓዛሉ ማለት ነው። ብዙ ኪሎሜትሮችን አቋርጠው በእግራቸው መጓዝ ይሆንላችዋል ብዬ አስባለሁ እና የተለያየ ሰው የተለያየ የሆነ ማንነት የተለያየ የሆነ ችሎታ አለው ብዬ አምናለሁ ማለት ነው። እና ሰው ከአስራ አምስት አመት በላይ የሆነ ከአስራ ምስት እስከ ሰላሳ ያለው ሰው ወጣት ሰው ብዙ ርቀት ይጓዛል ማለት ነው። ብዙ ርቀትን በእግር ይጓዛል ወደ አስር ኪሎ ሜትር አምስት ኪሎ ሜትር በእግሩ የመጓዝ ችሎታ አለው ማለት ነው። ወደ ቀጭን የሆነ ሰው ማለት ነው። ወጣት የሆነ ሰው የስራ የለመደ ሰው እግሩ የለመደበት ሰው በእግሩ ረጅም ርቀት መጓዝ ይችላል። እኛ ግን አንችልም በእግራችን ያልለመደ በእግሩ ያልለመደ ሰው ግን ረጅም ርቀት መጓዝ አይሆንለትም ብዬ ነው የማምነው ማለት ነው። እሱንም ደግሞ አይቻለሁ ባይኔ አብዛኛው ሴቶች ደግሞ ብንወስድ ሴቶች ረጅም ርከት በእግራቸው አይጓዙም። ምክንያቱም ሴት ስለሆኑ በእግራቸው በሚጓዙ ሰዓት የተለያየ ሌባም ሊሆን ይችላል እንዲሁም ደግሞ ተንኮለኛ ወንድ አለ ሊለከፉ ይችላሉ በተለያየ አደጋ ሊደርስባቸው ስለሚችል ረጅም ርቀት ሴቶች አይጓዙም። ወንዶች ግን ረጅም ርቀት ይጓዛሉ። እንዲሁም ምንም አንዳንድ ሰው ደግሞ አይታችሁ ከሆነ የሆነ ስራ ላይ ተሰማርቶ በየቤቱ እየዞረ የሚሰራው ስራ አለ ማለት ነው። በአንገቱ ላይ አድርጎ የሚሸተው እቃ ካለ ረጅም ርቀት ይጓዛል ማለት ነው። ያን እቃ ለመሸጥ ሲል ረጅም ርቀት ይጓዛል የተለያዩ እቃዎችን ደረቱ ላይ አድርጎ እጁ ላይ አድርጎ ግዙኝ እያለ ሰዎችን ሳያሰበው ከኪሎ ሜትር ከሁለት ኪሎ ሜትር በላይ እንዲሁም ሶስት ኪሎ ሜትር አራት ኪሎ ሜትር አምስት ኪሎ ሜትር ሳያስበው በእግሩ ይጓዛል ማለት ነው። እና በዛም እሱ የሚያስበው ርቀቱንና ድካሙን ሳይሆን የሚያስበው የያዝኩት ነገር ተሸጠልኝ ወይ አልተሸጠልኝ የሚለውን ነው። እና እኔ በእግሬ የምጓዘው ሳጠቃለሁ እኔ በእግሬ የምጓዘው ሁለት ኪሎ ሜትር ብቻ ነው ከዛ በላይ መጓዝ አልችልም ማለት ነው

ምን አይነት ልብስ ትወዳለህ? እኔ በብዛት የምወደው ቱታ የሚባል ልብስ አለ ማለት ነው። በጨርቅ የተሰራ በጥጥ የተሰራ ልብስ በጣም ደስ ይለኛል ማለት ነው። በብዛት እነዚህ ጂንሶችን አልወድም። ጂንሶች ለማልወድበት ምክንያት ምንድነው ትንሽ ደረቅ ያሉ ስለሆኑ ትንሽ ሰላም ስለማይሰጡ እረፍት ስለማይሰጡ በደስ አይሉኝም ማለት ነው። ውበት ግን አላቸው በብዛት እነዚህ ጂንሶች ውበት አላቸው። በጫማ ይለበሳሉ። በአሪፍ ጫማ መልበስ እንችላለን። ወደ ስራ ስንሄድ መልበስ እንችላለን ማለት ነው። እና ችግር የለባቸውም። ወደ ሱፎች እና ወደ ቱታ ልብሶች ስንመጣ ግን ቱታ ልብሶች በብዛት ደስ ይላሉ። ለእንቅልፍ ይመቻሉ ለሙቀት ሰዓት ደስ ይላሉ። አይሞቁም በጣም። እንዲሁም ደግሞ የተለያየ ቦታ ረጅም ርቀት ለመጓዝ ምንም ያስፈልጋሉ ማለት ነው። ለስፖርተኞችም እንዲሁም አያዳግቱም ስፖርት የሚሰሩ ሰዎች አይታችሁ ከሆነ ቱታ ነው የሚለብሱ። እግራቸውን እንደፈለጉት ይለጡታል። እንደፈለጉ መሮጥ ይችላሉ። የተለያዩ ስፖርቶችን እንደፈለጉ መስራት ይችላሉ ማለት ነው። እና ጂንስ ቢለብሱ ግን ጂንስ ሱሪ ቢለብሱ ወይም ደግሞ ጂንስ ጃኬት ቢለብሱ ያስቸግራቸው ነበረ ማለት ነው። ለስፖርት እግራቸውን ማንሳት አይችሉም። የተለያዩ ስፖርቶችን መስራት አይችሉም ማለት ነው። ጂንስ ልብስን ከለበሱ ማለት ነው። ቱታ ከለበሱ ግን የፈለጉትን ነገር ማድረግ ይችላሉ። ከፈለጉ ስፖርት ሊሰሩበት ይችላሉ፤ ከፈለጉ ደግሞ ለእንቅልፍ ያደርጉታል። እንዲሁም ደግሞ የተለያየ ስራዎችን የቤት ስራዎችንም ሊሆን ይችላል ከውጭ የሚሰሩ ስራዎችን ሊሆን ይችላል ቀለል አድርጎ ለመስራት ሰውነታቸው እንዲታዘዛቸው ይረዳቸዋል ማለት ነው። ይሄ የቱታ ልብስ የምንለው ማለት ነው። እና ቱታ ልብስ ጥሩ ነው ብዬ አስባለሁ እኔ። ከጂንስ ይልቅ ቱታ ልብስ እኔ በጣም ነው የምወድ ማለት ነው። ሲቀጥል ከቱታ በኋላ ሱፍ እወዳለሁ። ሱፍ እንዲሁ በጣም ደስ ይለኛል። ሱፍ ጎበዝ የሚያምር ልጅ ያስመሰላል ማለት ነው። ሱፍ የሚለብስ የሚለብሱ ሰው አይታችሁ ከሆነ ልዩ በሆነ ቀን ነው። ለበርዝዴይ ሊሆን ይችላል። ለልደት ቀን ሊሆን ይችላል። እንዲሁም ደግሞ ለመርቃት ዩኒቨርሲቲ ሲመረቁ ለኮንግራጁሌሽን የሚለብሱት ምንድነው ያን ሱፍ ነው ማለት ነው። እና ሱፍ የተለየ የሆነ ልብስ ነው። ሱፍ መልበስ ጥሩ የሚያምር ውበትን ትክክለኛ ውበትን እንድንመለከት ሰዎች እንዲመለከቱ ያደርጋል ማለት ነው። ሱፍ እና ሱፍ ለወንድ ልጅ ተወዳጅ ነው። እንደ ቁጥር አንድ የሚቀመጠው የልብስ አይነት ምንድነው ካላችሁኝ እኔም የምወደው ማንኛውም ሰው የሚወደው ኢትዮጵያ ውስጥም ሊሆን ይችላል አለም ላይ ሊሆን ይችላል የሚለበስ የሆነ የስራ ልብስ የሆነ ለትላልቅ ገንዘብ ላላቸው ትላልቅ ገንዘብ ያላቸው ሰዎች የሚለብሱት ሱፍና ሱፍን ብቻ ነው ማለት ነው። እና ሱፍ አዋቂ ያስመስላል። እውቀት ያለው ሰው ያስመስላል። ገንዘብ ያለው ሰው ያስመስላል እንዲሁም ደግሞ የሚያምር ገጽታ ያለው ሰው እንዲመስል ያደርጋል ማለት ነው። የሚለብሰውን አካል ማለት ነው። እና ሱፍ የማንነት የውበት አንጸባራቂ ነው ብዬ አስባለሁ ማለት ነው ሱፍ። እና ለሰርግ ቀንም የምንጠቀመው ሱፍን ነው። ሰርግ ሊያገባ ሲል ባልየው ምንድነው የሚለብሰው ሱፍ ነው የሚለብሰው ማለት ነው። እንዲሁም ደግሞ ሚዚዎች ተከትለው የሚለብሱት ሱፍ ነው። ሱፍ ነው የሚለብሱ ባልየውም ሙሽራውም ሚዜዎችም የሚለብሱት ሱፍ ነው። እንዲሁም ደግሞ በኋላ ይመጡና የሚለብሱት ምንድነው ካላችሁኝ እነዚህ እንትኖች ራሱ ወደ ወደ ሰርግ ቤት የሚሄዱ ሰዎች ሱፍ ነው ለብሰው የሚሄዱ ማለት ነው። ምክንያቱም የበታችነት ስሜት እንዳይሰማቸው ሁሉ ሱፍ ሲለብስ እነሱ ጂንስ ወይም ቱታ ሲለብሱ ለሰርጉ ጥሩ አይደለምና የበታችነት ስሜት ይሰማቸዋልና እና እኩል ለመሆን በማሰብ ሱፍ ነው የሚለብሱ ማለት ነው። እንዲሁም ደግሞ የፖለቲካ ሰዎችን አይታችሁ ከሆነ የሚለብሱት ምንድነው ሱፍ ነው። የተለያየ ስራዎችን ለመስራት ሲሄዱ ከህዝብ ፊት ሲቀርቡ እንዲሁም ሊወያዩ ሲፈልጉ ከታላላቅ ስልጣን ካላቸው ሰዎች ጋር ለመነጋገር ሲፈልጉ ለመወያየት ሲፈልጉ ሊከራከሩም ራሱ ሲፈልጉ የሚለብሱት ምንድነው ሱፍ ነው። እና ሱፍ ለወንድ ልጅ ትልቅ የሆነ ቦታ አለው ብዬ አስባለሁ ማለት ነው። እና ሱፍ አሰራሩም ራሱ ከባድ ነው። በጣም ለሰፊዎች አደጋች ነው። ሱፍ የሚሰራ ሰው ብዙ ገንዘብ ነው የሚያወጣ የሚያስከፍል ማለት ነው። እንዲሁም ደግሞ ሱፍን ለመግዛት ደግሞ ብዙ ገንዘብ አውጥተን ነው የምንገዛው ማለት ነው። ሱፍ ማለት ቀላል ልብስ ስላልሆነ ማለት ነው። ሲቀጥል ደግሞ የምወደው ልብስ በእኔ ዘንድ ምንድነው? ጀለብያ ነው። ጀለብያ በጣም አድርጌ ነው የምወድ ማለት ነው። ሰውነትን የሚሸፍን ቀሚስ እንለዋለን። ከላይ እስከ ታች ከአንገታችን እስከ እግራችን የሚሸፍንልን እና የሆነ ልብስ ነው ማለት ነው። ቀሚስ የጀለብያ ማለት ነው። እና ጀለብያ በጣም ነው ደስ የሚለኝ ሶላት ስሄድ በተለይ ጀለብያ ለብሼ መሄድ ደስ ይለኛል። ጀለብያ ሰውነታችን በሙሉ ይሸፍንልናል ማለት ነው። እና ጀለብያ በጣም ደስ የሚል ልብስ ነው ለማለት ነው። እና እነዚህ ልብሶችን በተራ ቅደም ተከጥል አስቀምጫቸዋለሁ ሁሉንም እወዳቸዋለሁ።

የድምጽ መልእክት ትልካለህ በደንብ እንጂ የድምጽ መልእክት በየጊዜው ነው የምልክ በተለይ እኔ በኢሞ ለእናቴ የድምጽ መልእክት እልክላታለሁ ማለት ነው። ስልክ ደውዬ በማታነሳበት ሰዓት ስለምጨነቅ እንዲሁም ደግሞ እሷ ከተጨነቀች ስልክ ደውላ በማላነሳበት ሰዓት ሳላየው ስቀር በድምጽ መልእክት እልክላታለሁ ማለት ነው። ወይም ማውራት በማልችልበት ሰዓት የድምጽ መልእክት አስቀምጥላታለሁ ረጅም የሆነ አስር ሰከንድ ወይም ሃያ ሰከንድ የሆነ የድምጽ መልእክት አስቀምጥላታለሁ ማለት ነው። እና የድምጽ መልእክት የሚጠቅመው ምንድነው ካላችሁኝ? አንዳንድ ሰው አይታችሁ ከሆነ የሰው ስልክ በመጠቀም በመልእክት በጽሁፍ መልእክት ላልታወቀ ሰው ወይም ለማያውቀው ሰው የተለያየ ወይም ደግሞ የተሳሳተ መልእክት ሊልክ ይችላል ማለት ነው። እና በድምጽ ከሆነ ግን ማንነቱ ይለያል እውነተኛ ሰው የምፈልገው ሰው እየላከልኝ መሆኑ ይገባኛል ማለት ነው። እና የድምጽ መልእክት ትልቅ የሆነ ዋጋ አለው ብዬ አስባለሁ ማለት ነው። ኢትዮጵያ ውስጥ የድምጽ መልእክት በደንብ ነው የምንጠቀም ምክንያቱም አብዛሀኛው የኛ ማህበረሰብ ሳውዲ ሀገር አውሮፓ ሀገር እየኖረ ስላለ የምንገናኘው በድምጽ መልእክት ነው ማለት ነው። ጤንነታቸውን ለማወቅ ስንፈልግ በህይወት እንዳሉ እንደሌሉ ታመዋል ወይስ አልታመሙም የሚለውን ነገር ለማወቅ ስንፈልግ በድምጽ መልእክት ነው የምንላክ ማለት ነው። ሲቀጥል ደግሞ የድምጽ መልእክት አብዛኛውን ጊዜ ለአንድ ብዙ ለሆኑ ሰዎች በአንድ ጊዜ የሆነን ነገር ለማስተላለፍ ይረዳል ማለት ነው። ማንኛውንም ነገር ርዘም ያለ ነገር በድእምጽ መልእክት በማስያዝ በእጅ ጽፈን የምንልከው ነገር ከከበደን በእጅ መጽሐፉ ከከበደን የምንጠቀመው የድምጽ መልእክትን ነው። የድምጽ መልእክት ያበራራል ማለት ነው ማብራሪያ አለው። የድምጽ መልእክት የሚጠቀም ሰው ጥሩ የሆነ ማብራሪያነት አለው ማለት ነው በደንብ ያብራራል በደንብ አርጎ አብራርቶ የማስረዳት ነገር አለ ማለት ነው። እና የድምጽ መልእክት መጠቀም አለብን ብዬ አስባለሁ። የድምጽ መልእክትን ተጠቀሙ ነገራቶችን ለማብራራት በደንብ ለመረዳት አንዳንድ ሰው ለምሳሌ በጽፎ የማያስረዳ አለ የድምጽ መልእ የመልእክት ጽፎ የጽሁፍ መልእክትን ጽፎ ልኮ የማይገባው ወይም የማያስረዳ የሆነም አካል አለ ማለት ነው። እና በዛ ምክንያት የድምጽ መልእክት ከሆነ ግን ምን እንደተፈለገ ምን የፈለገበት ነገር ምን እንደሆነ በቀላሉ ለመረዳት ያስችለናል ብዬ አስባለሁ። የድምጽ መልእክት እና የድምጽ መልእክት ከጽሁፍ መልእክት ስናየው የድምጽ መልእክት የተሻለ የሆነ እውነተኛ የሆነ እንድን ነገሩን እንድንረዳ ያለንበትን ሁኔታ ለዛ ሰው ማስረዳት እንድንችል ያን ነገር አዝነን ነው የምንልከው ወይስ ደስ ብሎ ደስ ብሎንን ነው ይሄን መልእክት የምንጽፍለት የሚለውን ነገር በድምፃችን እንዲለይ ያደርግናል ማለት ነው። እና የድምጽ መልእክት ወሳኝ ነው ማለት ነው። አንዳንድ ሰው አይታችሁ ከሆነ የሚወደውን ሰው ድምጹን ካልሰማ የማይኖር አለ። ድምጹን ካልሰማ አይኖርም። አንዳንድ ሰው አይታችሁ ከሆነ ጽፈህለት ራሱ አይ ድምጹን መስማት እፈልጋለሁ የሚል ሰው አለ። እና በጣም የሚዋደዱ ሰዎች አሁን ድምጽ ነው ቮይስ ነው የሚላኩ አይታችሁ ከሆነ እና ያን ቮይስ ያን ድምጽ የድምጽ መልእክት ከተላለኩ በኋላ ደስታ ይሰማችኋል ማለት ነው። እውነትም የመዋደድ ጥግ እንለዋለን ይሄና የድምጽ መልእክት ትልቅ የሆነ ቦታ አለው ማለት ነው። የሰዎች ዘንዳ ለማለት ነው። እና አብዛኛው ሰው ማህበረሰቡ በተለይ አውሮፓ ያለ ማህበረሰብ የድምጽ መልእክት ነው የሚላላክ ረጅም የሆነ የድምጽ መልእክትን ለፈለገው አካል በድምጽ መልኩ ይልካል ማለት ነው። ለወዳጆቹ ሊሆን ይችላል ለሚስቱም ለናፈቃት ሚስቱ ለልጆቹም ልጆቼ እያለ የድምጽ መልእክት ይልክላቸዋል ማለት ነው። አንዳንድ አባት ደግሞ የልጆቼን ድምጽ አሰሚኝ የሚል አባት አለና ልጆቹ በመሰባሰብ አባዬ አባዬ አባዬ እንወድሃለን መቼ ነው የምትመጣ እያሉ አባታቸውን መልእክት ይልኩለታል ማለት ነው። እና የድምጽ መልእክት ማስቀመጥ ትልቅ የሆነ ደስታን ይሰጣል ማለት ነው። የድምጽ መልእክት ማለት ነው የድምጽ መልእክት በጽሁፍ ብቻ ሳይሆን አንዳንዴ በስልክም ይመጣል። ስልክ ለምሳሌ ደውልን የማያነሳልን ከሆነ የድምጽ መልእክት አስቀምጡ ይላል ቴሌዎች ማለት ነው። እዛ ማናጀሮች የድምጽ መልእክት አስቀምጥ ይላል በስልክ እና የድምጽ መልእክት ታስቀምጣለህ ማለት ነው። ስታየው ደውልልኝ ሊሆን ይችላል እንዲሁም የተለያየ መልእክት በድምጽ እናስቀምጣለን ማለት ነው። እና የድምጽ መልእክት በጣም ደስ የሚል ቀለል ያለ ነገር ነው ማለት ነው። የድምጽ መልእክት እንዲሁ አንዳንድ ሰው አይታችሁ ከሆነ መጽሐፍ የማይሆንለት አለ እጁ የተቆረጠ ሰው አለ ለምሳሌ እጣቱ መጽሐፍ የማይሆንለት አካል ጉዳተኛ የሆነ ሰው በድምጽ መልእክት ብቻ ነው የሚጠቀም ማለት ነው። እና አመሰግናለሁ ያለኝ አቋም ይሄ ነው

ድንጋይ ስብስብ ታደርጋለህ ድንጋይ እሰበስባለሁ የምሰበስብበትም ምክንያት ምንድነው? ቤት ለመገንባት ሊሆን ይችላል ጣሪያ ለመገንባት ሊሆን ይችላል ሽንት ቤት የተለያዩ ነገራቶችን ለመገንባት ሊሆን ይችላል ማለት ነው። ለምሳሌ ጎርፍ በሚመጣ ሰዓት ጎርፉን ለመከላከል እንዲሁም ደግሞ ያን ጎርፍ አስቀምጦ ለተለያዩ ለስብል ለምርት ለእርሻ ለማድረግ ድንጋይ ይገነባል ማለት ነው። አሁን ላይ በተለይ ድንጋይ የሚያስፈልገው የት ላይ ነው? ካላችሁኝ አባይ ግድብ ላይ ለምሳሌ እኛ ድንጋይ ያስፈልጋል ብለን እናስብ ነበር ግን ከድንጋይ ይልቅ ብሎኬትን ነው የሚጠቀመው ማለት ነው። አባይ ግድብና ድንጋይ አይደለም። ወደ እኛ ቤት ስንመጣ አብዛኛው ቤታችን በድንጋይ ነው የተሰራ። ድንጋይ ይካብና ምን ይደረጋል ውጪ ውጪው በሲሚንቶ ይመታል ይገርፋል ማለት ነው። ሲሚንቶ በአሸዋ ተቦክቶ ስሚንቶ ይቀባል ማለት ነው። እና ድንጋይ ትልቅ የሆነ መሰረት ነው ድንጋይ ለዚህ ለዚህ ነገር ይውላል ማለት ነው። ድንጋይ ደግሞ ለመጥፎ ነገር ልናውለው እንችላለን ለምሳሌ ነገራቶችን ሰዎች ሌቦችን ወይም ደግሞ ሌላ ነገር ጠላት በሚመጣ ሰዓት ያን ጠላት የምንመታው የምንማክትበት ነገር ምንድነው? ድንጋይ ነው ድንጋይ ካለ ያን ድንጋይ አንስተን ጠላትን በመምጣት ሌባውን በመምጣት ልንከላከል እንችላለን ማለት ነው። ንብረታችን ስልካችንን ልናተርፍ እንችላለን በዚህ መንገድ ድንጋይን በመጠቀም ማለት ነው። ሌላው ደግሞ እንስሳ በሚመጣ ሰዓት ጅብ ሊሆን ይችላል የተለያየ ውሻ ሊሆን ይችላል። የተለያየ የዱር አራዊት እኛን ለመመገብ እኛን ሊነክሰን በሚመጣ ሰዓት እኛን ሊያጠቃ በሚመጣ ሰዓት ድንጋይ አንስተን ነው የምናባረውና ድንጋይ ትልቅ የሆነ ጠቀሜታ አለሁ ብዬ አስባለሁ ማለት ነው። ዝም ብሎ አይደለም መቼም የተፈጠረ ድንጋይ መሬት ውስጥ የሚወጣ ደርቅ ያለ የመሬትን ባላንስ የሚጠብቅ የሆነ ፍጥረት ነው ማለት ነው። ድንጋይ እና ድንጋይ ትልቅ የሆነ ጥቅም አለው ማለት ነው። እና ድንጋይ አንዳንዴ አይታችሁ ከሆነ ድንጋይ ለብዙ ነገራቶች እቃ ለማስቀመጥ ከባድ የሆነን እቃ ለምሳሌ ቤታችን ውስጥ ለምሳሌ የሆነ ነገር ከበድ ያለ እቃ እንትን ቢኖር በድንጋይ ያን እቃ ለማፍረስ እንዲሁም ደግሞ ለማፈራረስ ለማበላሸት ይሆናል ማለት ነው። ያን ድንጋይ ለምሳሌ ሚስማር ለመምታት ብንፈልግ መርቴሎ ከሌለን በድንጋይ ያን ሚስማር መምታት እንችላለን ማለት ነው። ወደ ውስጥ ማስገባት እንችላለን እና ድንጋይ ብዙ የሆነ ጥቅም አለው። ቤት ለመስራት ይሆናል ጎጆ ለመስራት ይሆናል። እንዲሁም ደግሞ የተለያዩ ነገራቶችን የማይሰበሩ ነገሮችን ለመስበር ይረዳል ማለት ነው። በእጃችን የማንሰብራቸው ነገሮች አሉ ለምሳሌ እንደ ሽቦ አይነት ሊሆን ይችላል እንደ ብረት አይነት ነገር ሊሆን ይችላል። እምቢ ካለን የምናደርገው በምንድነው? በድንጋይ በመምታት ያን ሽቦ እንሰብረዋለን ማለት ነው ከሁለት መስበር እንችላለን። ብረቱን ደግሞ ማጣመም እንችላለን እንዲሁም ደግሞ የተለያዩ ነገራቶችን በድንጋይ ማድረግ እንችላለን ማለት ነው። ሲቀጥል ደግሞ ድንጋይ የሚጠቅመው ምንድነው? ቀብር ላይ ቀብር ሰው ሲሞት ሲቀበር ድንጋይ ያስፈልጋል በድንጋይ ነው የምንከበው ሬሳውን ካስገባን በኋላ ድንጋዩን በላይ በመጫን ንፋስ እንዳይወስደው እናደርጋለን ማለት ነው። እና ድንጋይ ትልቅ የሆነ ጠቀሜታ አለው ማለት ነው። ሲቀጥል ደግሞ ድንጋይ የሚጠቅመው በምንድነው? ካላችሁኝ ዳስ ዳስ ለምሳሌ ሰርግ ሰዓት ሊሆን ይችላል የተለያየ ለቅሶም ሊሆን ይችላል ድንኳን ይዘረጋልና ያን ድንኳን ንፋስ እንዳይወስደው ለማድረግ ምንድነው በድንጋይ ነው የምናስረው ድንጋይ እናስቀምጥበታለን ከዛ በኋላ ንፋስ አይወስደውም። እንዲሁም ዝናብ ምናምን ሲመጣ አይንቀሳቀስም ማለት ነው። ድንጋይ ስላለ እና ድንጋይ በተፈጥሮ ጠንካራ የሆነ ትልቅ የሆነ ኪሎ ግራም የሚይዝ የሆነ መጠን የሚይዝ ክብደት የሚይዝ ቦታ የሚይዝ የሆነ እቃ ነው ማለት ነው። ድንጋይና ሰዎች ለትናንሽ ነገር ይጠቀሙበታል በብዛት ባይጠቀሙበትም ለትናንሽ ነገር ይጠቀሙበታል ማለት ነው። ራሳቸውን ለመከላከል ሊሆን ይችላል እንዲሁም ደግሞ የተለያዩ ነገራቶችን ከበድ ያሉ ነገራቶችን እነዛን ነገራቶች በ ድንጋይ በመጠቀም ያን ለማስወገድ ሊሆን ይችላል። ለምሳሌ ብረትን ሚስማርን የመሳሰሉ ነገራቶችን በእጃችን ማድረግ የማንችለውን ነገር ድንጋይን በመጠቀም እንዲጣመሙልን ወይም ደግሞ ሚስማር ከሆነ ደግሞ ለማስገባት ይሆናል ማለት ነው። ሚስማሩን ለማስገባት ይጠቅመናል ነው እና ድንጋይ ትልቅ የሆነ ጠቀሜታ አለው ከበድ ያለ እንደ ክብደቱም ትልቅ እንደ ክብደቱ ጥቅም ባይኖረውም ግን ያው ክብደቱ አንድ ነገር ነው ለእኛ ለሆነ ጠቀሜታ ይውልልናል ብዬ አስባለሁ ማለት ነው። እና ድንጋይ ከሞላ ጎደል ጥቅም አለው። ትናንሽ ጥቅም ቢኖረውም ያው እኔ እሰበስባለሁ አመስግን

ምን አይነት መሳሪያዎች ትጠቀማለህ? እኔ የምጠቀመው መሳሪያ ብዙ አይነት መሳሪያ እጠቀማለው ለምሳሌ የስራ መሳሪያ ምላቸው አለ እንደ ኮምፒውተር እንደ ላፕቶፕ አይነት ብዙ መሳሪያዎች አሉና እነሱም መሳሪያዎች እጠቀማለሁ ማለት ነው። ሲቀጥል ደግሞ ለመጻፍ ስክሪቢቶ እጠቀማለሁ ደብተር እጠቀማለሁ እንዲሁም ደግሞ ላፒስ እናም ወረቀት ልሙጥ ወረቀት እጠቀማለሁ ማለት ነው። ስራዬን ለመስራት እና እነዚህ እነዚህ መሳሪያዎችን እጠቀማለሁ በ እንደገናም ደግሞ በቤት ውስጥ ስሆን ደግሞ ምግብ ለማብሰል የምጠቀምበት የተለያየ መሳሪያ አለ። ስቶብ እጠቀማለሁ ኩሽና ውስጥ ገብቼ ስቶብ እጠቀማለሁ እንዲሁም ደግሞ ዘይት እጠቀማለሁ ሽንኩርት እጠቀማለሁ ራሱ ደግሞ ማብሰያ የማብሰያ እቃ እጠቀማለሁ ማለት ነው ምጣድ እጠቀማለሁ እና እንደዚህ እንደዚህ አይነት ነገራቶችን እጠቀማለሁ ማለት ነው። ምግብ ለመስራት ማለት ነው። ሲቀጥል ደግሞ እንትኖችን ለማድረግ ለመጫወት ደግሞ የተለያዩ ነገሮችን ለማድረግ የምጠቀመው መሳሪያ ምንድነው? ስልኬን ነው ስልኬ የተለያየ ነገር እንዳደርግ ያስችለኛል ማለት ነው። ለምሳሌ ስራ እንድሰራ ያስችለኛል እንድጫወት ያስችለኛል እንደገናም ደግሞ ገንዘብም እየሰራሁ ገንዘብ እንዳገኝ ላይቭ ውስጥ እንድገባ ያደርገኛል ማለት ነው። ቲክቶክ ውስጥ ገብቼ እና ስልኬ ብዙ አይነት የሆነ የስራ እድልን አመቸችቶልኛል እና ለእኔ ትልቅ የሆነ መሳሪያ ነው። ስልኬ ለኔ ማለት ነው። ሲቀጥል ደግሞ የምጠቀመው መሳሪያ አብዛኛው ጊዜ ሪሞት ቴሌቪዥን እንዲሁም ደግሞ ሶፋ ሊሆን ይችላል ፍሪጅ ሊሆን ይችላል። የልብሴን ሳጥብ ደግሞ የምጠቀምበት ማጠብያ አለ ለወንድር አለ ለወንድር ውስጥ በማግባት ልብሶቼን በማስገባት አጥቤ ከዚያ በኋላ ማድረቂያ ውስጥ በማግባት እጨርሳለሁ ማለት ነው። እና ለወንደሪ በደንብ ነው የምጠቀመው ማለት ነው። ሲቀጥል ደግሞ የሻይ ሻይ ለማፍላት ከፈለኩ ደግሞ ስቶብ እጠቀማለሁ ከስቶቡ ላይ ደግሞ የሻይ ምጣድ አድርጌ የሻይ ቅጠል አድርጌ ያው ስቶብ ሻይ ከ ከፈለው በኋላ ጠጣለሁ ማለት ነው። ቡናም ደግሞ ከፈለኩኝ እንደዚሁ የቡና የቡና መፍጨት ውስጥ በማስገባት ቡናውም በመፍጨት አሁን ደግሞ የትኩስ ውሃ ላይ በማድረግ ያው በብርጭቆ ቀድቼ እጠጣለሁ ማለት ነው። ቡና እና ጁስ ስፈልግም እንደዚህ የጁስ መፍጨው በማስገባት በመክተፍ ጁሱን ሙዝ ሊሆን ይችላል ብርቱካን ሊሆን ይችላል እነዝያን በመክተፍ የጁስ መፍጫ ውስጥ በማስገባት ያው ወደ ውሃ እንዲቀየሩ በማድረግ እጠቀማቸዋለሁ እጠቀማቸዋለሁ ማለት ነው። እና እነዚህ መሳሪያዎችን በብዛት እጠቀማለሁ ለተለያየ ነገር ለተለያየ ስራ የተለያየ መሳሪያ እጠቀማለሁ ማለት ነው። እና አልጋም ለመተኛት ነው የምጠቀምበት እንጂ ለስራ አልጠቀምበትም ማለት ነው። ፒሲም ምናምን ሁሉ ነገር እንዳልኩት በተለያየ ለስራዬ ያመቸኛል ማለት ነው። እነዚህ መሰሪያዎች ማለት ነው እና አብዛኛው ደግሞ ስራ ላይ ቦታ የምጠቀምበት ደግሞ አለ ኤርፎን ኤርፎን በጣም እጠቀማለሁ ትልቁ የሆነ ኤርፎን ጆሮ ላይ የሚቀመጠው ኤርፎን እሱን በደንብ እጠቀማለሁ ማለት ነው። ድምጽን እንዲያጸዳልኝ ስፒከር እንዲያጸዳልኝ እጠቀማለሁ ማለት ነው። ስራዎችን በአግባቡ እንድሰራ እንዲያስችለኝ ኤርፎን እጠቀማለሁ ማለት ነው። ከዚያ በኋላ የምጠቀምበት ሌላው መሳሪያ ምንድነው? የዋይፋይ መሳሪያ አለ የዋይፋይ ሮተር አለ የዋይፋይ ሮተር የተለያየ ስራዎችን እንድሰራ ችሎታው እንዲኖረኝ አቅሙ እንዲኖረኝ ማለትም ያው ፍቃድ እንዲኖረኝ ምንድነው ማድረግ ያለብኝ የዋይፋይ ሮተር ያስፈልገኛል ማለት ነው። በዚያ ዋይፋይ ሮተር በኩል ምን አደርጋለሁ የተለያየ ስራዎችን እሰራለሁ ማለት ነው። ኦንላይን ስራዎችን እና አፕወርክ እነ ፊቨር አይነት ስራዎችን የምሰራው ዋይፋይ ሲኖር ነው ማለት ነው እና የምጠቀምበት የዋይፋይ ዘዴ ምንድነው? የዋይፋይ መሳሪያ ሮተር ነው ማለት ነው እና ሮተር በደንብ አድርጌ እጠቀማለሁ ማለት ነው። የእኔ መሳሪያ ነው ሲቀጥል ደግሞ የምጠቀመው መሳሪያ ያው የአብዛኛው ጊዜ አይታችሁ ከሆነ ስፖርት ቤት በምገባ ሰዓት የምጠቀመው መሳሪያ ምንድነው? ወገብ ላይ የሚቀመጥ መሳሪያ አለ ወገብ ላይ የሚታሰር ቀበቶ ቀበቶ በጣም ነው የምጠቀም ማለት ነው። ለስፖርቴ ይረዳኛል እንዲሁም ደግሞ ጓንት እለብሳለሁ ፌስ ማስክ እለብሳለሁ ኮፍያ እለብሳለሁ እነዚህ መሳሪያዎች ለምን ይረዱኛል የው ስፖርቴን በአግባቡ እንድሰራ ያለ ድካም በልዩ ሁኔታ በጥንቃቄ ሁኔታ እንድሰራ ያስችሉኛል ማለት ነው። እና በስፖርትም ሆነ በእውቀትም ሆነ ለመዝናናትም ምግብ ለማብሰልም ለስራም ሊሆን ይችላል። ምግብ ለማብሰልም ለስራም ሊሆን ይችላል። እንዲሁም ደግሞ ያው ለመዝናናትም ሊሆን ይችላል። አንዳንዴ ደግሞ ያው ለመተኛትም ሊሆን ይችላል። የተለያዩ ነገራቶችን ስፖርት ለመስራትም ሊሆን ይችላል። የተለያየ መሳሪያ እጠቀማለሁ ማለት ነው። እና የእኔ መሳሪያዎች ብዙ ናቸው። በላይ ይሆናሉ ብዬ አስባለሁ ማለት ነው። መሳሪያዎቼ እና አመሰግናለሁ ያለኝ ሀሳብ

እህል መፍጨት ታውቃለህ እህል መፍጨት እኔ እንኳን አብዛኛው ጊዜ አልጠቀምም ግን አንድ ብቻ እህል መፍጨት እችላለሁ እሱም ደግሞ ክክ ነው። ክክ መፍጨት እወዳለሁ ክክ የመፈጨበት በባህራዊ መልኩ የሆነ ድንጋይ ላይ በማስቀመጥ እና ትንሽዬ ድንጋይ በማድረግ ከትልቁ ድንጋይ ላይ ወደ ላይ ወደ ታች በማድረግ በመጋጨት በዛ መልኩ እፈጫለሁ ማለት ነው። እና አብዛኛው የምትችለው እናቴ ናት እናቴ በዚህ ጉዳይ በጣም ሙያ አላት ማለት ነው። እንዲሁም ደግሞ የአጎቴ ልጅ አይቼዋለሁ በደንብ ሲፈጭ እሱ እንደ እናቱ ይፈጫል ማለት ነው። ከሴት ጋር ስላደገ የተለያየ የሆነ የመፍጨት ስልት አለ ማለት ነው። እና በዚህ መልኩ ይፈጫል ማለት ነው። ወይ እህል መፍጨት ስንል አብዛኛው ጊዜ በማሽን መፍጨት አለ እንዲሁም ደግሞ በባህል መልከት አሁን እንደ አነሳሁት። በድንጋይ ላይ በማስቀመጥ አለ እና ሁለት አይነት የመፍጫ ዘዴዎች አሉ እና እኔ የምችለው የትኛውን ነው? ካላችሁኝ በብዛት ማሽን ላይ ማሽን ላይ አስቀምጠን የምንፈጨው የእህል መፍጫ ዘዴ እሱን ነው እችልበታለሁ ማለት ነው። አብዛኛው ጊዜ እየከፈልን እንፈጫለን ማለት ነው። ሰፈራችን ላይ አለ ወፍጮ ወፍጮ ቤት አለ የእህል መፍጫ ቤት ውስጥ ወፍጮ ቤት ይባላል እዛ ቤት ውስጥ በመግባት ቅማማ ቅመምም በመውሰድ እንፈጫለን ማለት ነው። እና ያ የፈጨነው ነገር ለምሳሌ ጤፍ ከሆነ ጤፉን ከወሰድነው ጥሬውን ጤፍ ከወሰድነው እዛስ ሲፈጭ ምን ይሆናል ዱቄት ይሆናል። ከተፈጨ በኋላ ዱቄት ይሆንና ያን ዱቄት ለእንጀራ መጋገሪያ ይሆናል ማለት ነው። እንዲሁም ደግሞ ዳቦ በምንፈልግበት ሰዓት ደረቅ የሆነ እንወስድና ምን ይሰጠናል ዱቄት ይሰጠናል ማለት ነው። ያ ዱቄት ምንድነው? ለዳቦ የሆነ የዳቦ ዱቄት ነው ማለት ነው። እና ዳቦ ጋግረን እንመገባለን ማለት ነው። እና በዚህ መልኩ እኛ ጥሬ ጥሬውን ወደ እንትን ወደ ዱጬት እንቀይረዋለን ማለት ነው። አንዳንድ ጊዜ ደግሞ ወደ ክክ እንፈጫለን ማለት ነው ወደ ክክ የምንፈጨው ምንድነው? ለወጥ ለወጥነት ማለት ነው። ክኩን ራሱ ወደ ምን እናደርገዋለን አንዳንድ ጊዜ ወደ ሽርሽም አንዴ ሁለቴ በምን ክኩን በምንፈቸው ሰዓት አንዴ ሁለቴ በምንፈጭበት ሰዓት ወደ ሽርሽምነት ይቀየራል ማለት ነው። እና እነዚህ የእህል የእህል መፍጨት ስራዎች የምንሰራው በዋነኛነት ለምንድነው ለወጥ መስሪያነት ማለት ነው ለወጥ ፍሬ ስል የሚያገለግሉ ነው የሚፈጩ ማለት ነው። እነዚህ እህሎች እና አንዳንድ ደግሞ አንዳንድ ጊዜ ደግሞ ሾርባ ሊሰራ ከተፈለገ እህል ይፈጫል ማለት ነው። ያ የሚፈጨው እህል ምንድነው? ሹርባ ሩዝ ነው የሩዝ ሹርባ የሚባል አለ እና ያ ሩዙ ሲፈጭ ወደ ምን ይቀየራል ወደ አጃ ይቀየራል አጀው ያ አጀው ከተቀቀለ በኋላ ነው ሹርባ ሆኖ የሚቀርብልን ማለት ነው። እና ያንን የምንጠጣው በሹርባ መልኩ መሰረቱ ምንድነው? ካልነህ መጀመሪያ መሰረቱ እህል ነው እህሉ ነው የተፈጨው እህል ነው ወደ ሹርባነት የተቀየረ ማለት ነው። እና አብዛኛው ጊዜ ከእኔ ይልቅ እናቴ በደንብ አድርጋ ስለዚህ ጉዳይ ታውቃለሽ ማለት ነው። እህቴም በደንብ ታውቃለሽ እና በደንብ ያውቃሉ ስለዚህ ጉዳይ ምክንያቱም ሲፈጭ ምንም ስለሚል ስለሚያዩ እነሱም ደግሞ በብዛት ለኛ ለወንዶች ስለሚያቀርቡልን እና እየፈጩ እነሱ ሙያ አላቸው ብዬ አስባለሁ ማለት ነው። እኔ የምችለው የባህላዊ መልኩን ሳይሆን የምችለው እና የምወደው አይነት የመፍጨት ስርዓት የትኛው ነው? የማሽኑን ነው የማሽኑን በደንብ አድርጌ እችልበታለሁ ምክንያቱም ቀላል ስለሆነ ማለት ነው። የማሽኑ ወፍጮ ውስጥ አስገባዋለሁ እቃ ውስጥ ያን ጥሬውን ጥሬውን እህል እቃ ውስጥ እናስገባዋለን ካስገባነው በኋላ ኦን እና ኦፍ ብቻ ማድረግ ነው እና ስናበራው ያን እየፈጨ ወደ ዱቄት መልኩ ይቀይርልናል ማለት ነው ይሄ የመፍጫ ወፍጮ የሚባለው ማሽኑ ማለት ነው። ወደ ባህላዊ ስንመጣ ግን እናስቀምጣለን ረጅም ሰዓት ይወስድብናል ማለት ነው። ከአንድ ሰዓት በላይ ወደ ላይ ወደ ታች ማድረግ አለብን ያንን ውጤቱን ለማግኘት ማለት ነው ዱቄቱን ለማግኘት ብዙ እንለፋለን እንደ እንደ ኤሌክትሪኩ አይደለም። አብዛኛው ጊዜ እናቶች ይሄን ነገር ለምደውታል በጣም ይለፋሉ። ወደ ላይ ወደ ታች ወደ ላይ ወደ ታች እያጠሩ ለመፍጨት ይሞክራሉና በጣም ይጎዳሉ እናቶች አብዛኛው ጊዜ ያው ጉልበትም አንዴም ስለለመዱት ስለሆነ አላውቅም ብቻ እህል እነሱ በደንብ መፍጨት ያውቃሉ እናቴ አክስቴ አያቴ እህቴ በደንብ አድርገው እህል ይፈጫሉ ማለት ነው። ወንዶች እኛማ ያው አናውቅም እንደዚህ አይነት ነገር አናውቅም ወንዶች በብዛት አናውቅም። አባቴ በተለይ እህል መፍጨት አይሆንለትም እኔም ደግሞ እህል መፍጨት አይሆንልኝም ወንድሜም ደግሞ እንደዚሁ እህል መፍጨት አይሆንለትም ማለት ነው። እኛ ወንዶች እንደዚህ አይነት ስራ ላይ ስለማንገባ እህል መፍጨት አይሆንልንም እንደዚህ አይነት የሴት ስራ መስራት አይሆንልንም ማለት ነው። እንደዚህ አይነት ስራ የሚሰሩ እናቶች ናቸው ሴቶች ናቸው። እኚህ የምናግዛቸው ከከበዳቸው አንዳንዴ ልናግዛቸው እንችላለን እያሳዩን ነው ማለት ነው። እና አመሰግናለሁ ያለኝ አቋም ይሄ ነው

የስራ ጊዜ ገደብ ታስተካክላለህ? አዎ የስራ ጊዜ ገደብ አስተካክላለሁ። ለምሳሌ እኔ መሪ ከሆንኩ ለምሳሌ እኔ ሰራተኞች መግባት ያለባቸው ከጠዋት እስከ ከአንድ ሰዓት ከአስራ ሁለት ሰዓት እስከ አንድ ሰዓት ባለው ነው መግባት ያለባቸው ከዛ በላይ ከዛ በታች ሶስት ሰዓት ወይም ደግሞ አራት ሰዓት የሚመጡ ከሆነ እኔ አላስገባቸውም ማለት ነው። ምንም አይነት ምክንያት ከሌላቸው እኔ አላስገባቸውም እና የስራ ጊዜ ገደቤ ይሄ ነው ማለት ነው። ሲቀጥል ደግሞ ስራ በምሰራ ሰዓት ደግሞ ማቆም ከፈለኩኝ የኔ ገደቤ ምን ያህል ነው ብላችሁ ከጠየቃችሁኝ ቅደሜ እና እሁድ ማረፍ እፈልጋለሁ ማለት ነው። ቅዳሜ እና እሁድ ማረፍ እፈልጋለሁ። ከሰኞ እስከ አርብ ያለውን ሰዓት ከሁለት ሰዓት እስከ አስር ሰዓት ብሰራ ደስ ይለኛል። ምክንያቱም ለአእምሮዬ ጤና እረፍት ስለሚሰጠኝ ማለት ነው። ከሁለት ሰዓት እስከ አስር ሰዓት ብቻ መሰራት ከዛ በኋላ ያለውን ወጥቼ የተለያዩ ነገራቶችን ከጓደኞቼ ጋር ከቤተሰቦቼ ጋር ማሳለፍ ስለምፈልግ። ከሁለት ሰዓት እስከ አስር ሰዓት ብቻ ስራ ላይ ብቆይ ደስ ይለኛል ማለት ነው። ምክንያቱም ብዙ በሰራን ቁጥር ብዙ አእምሮአችንን ባጨናነቅን ቁጥር እኛ እንጎዳለን ማለት ነው። እና አንዳንዴ እረፍት ያስፈልጋል መዝናናት ያስፈልጋል አእምሮን ማሳረፍ ያስፈልጋል እና የስራ ጊዜ ገደብ በስራዬ አደርጋለሁ ግዴታ ነው። ከሌለ ጭንቅንቅ ይመጣል አእምሮ መጨናነቅ ይመጣል እና ሌላ ብስጭት ውስጥ ሶሻል ማህበራዊ ኑሮ በምንኖር ሰዓት የተለያየ የሆነ አለመስማማት የተለያየ የሆነ መጥፎ ግንኙነት ሊኖረን ይችላል ማለት ነው። ከቤተሰቦቻችን ጋር እንደዛ እንዳይሆን አንዳንዴ ማረፍ ያስፈልጋል እረፍት ያስፈልጋል እረፍት ከሌለ ጭቅጭቅ ይኖራል። ቤት ቀኑን ሙሉ ስራ ቆይተን በምንመጣ ሰዓት ቤት ውስጥ የሚፈጠር ትንሽ ነገር አይተን ትንሽ የሆነች ችግርን አይተን ማሳለፍ አንችልም ማለት ነው። በዛ ችግር ላይ እንጮሃለን እንሳደባለን እና በዛ ምክንያት ጠብ ወይም ደግሞ ጭቅጭቅ ሊነሳ ይችላል ማለት ነው። የባሰ ሰላም ሰላማችን ሊጠፋ ይችላል እና እንደዛ እንደይሆን የሰራ ገደብ ብታስቀምጡ ጥሩ ይመስለኛል ማለት ነው። እኔ የሰራ ገደብ አለኝ እንደ እንደ እንደጠቀስኩት ከሁለት ሰዓት እስከ ስምንት ሰዓት ነው። እናንተም ደግሞ በፈለጋችሁት ሰዓት የስራ ገደብ ማስቀመጥ አለባችሁ ማለት ነው። የስራ ገደብ የሌለው ሰው አይታችሁ ከሆነ ተመልክታችሁ ከሆነ ሁሌ ብስጭታም ነው ከሰው ጋር እንደተጣላ ነው መጥፎ የሚባል ባህሪ። እስከሚኖረው ድረስ እስከሚያካብት ድረስ አብሮት እስኪያድግ ድረስ በጊዜ ሂደት ያ መጥፎ ባህሪ። ከእሱ ጋር እየተጣመረ ከእሱ ጋር እየተስማማ ይመጣ እና ያው ጭቅጭቃም ይሆናል ማለት ነው ሁሌ ጭቅጭቅ ብቻ ነው ስናገኘውም ስታገኘውም የሚናገረው ነገር ጭቅጭቅ ብቻ ይሆናል ማለት ነው። እና እንደዛ እንዳይሆን ምንድነው? ማድረግ ያለብን የሰራ ገደብ ሊኖርን ይችላል አንዳንዴ ይገባል አንዳንዴ ራሳችንን ወደ ፈታ በማድረግ ወደ ተፈጥሮ ወዳለበት ቦታ በመሄድ ራሳችንን በማዝናናት የተለያዩ ጌሞችን በመጫወት ወደ ቤተሰብም በመጠየቅ በመረዳዳት ምን በማለት እንደዛ ብናደርግ ጥሩ ይመስለኛል ብዬ አስባለሁ። እና የስራ ገደብ በዚህ መልኩ ብናስቀምጥለት ለስራችን ጥሩ ነው። ያለበለዛ ግን ይኸው የስራ ገደብ የሌለው ሰው ስኬታማም አይሆንም እንዲሁም ደግሞ ጤነኛም ሊሆን አይችልም ማለት ነው። አእምሮ ጤነኛ ከሆነ ሰውነታችን በሙሉ ያው የጤነኛ ነገር ያደርጋል ማለት ነው። ህሊና የሌለው ሰው አእምሮ የሌለው ሰው የሚያደርገውን ነገር አያውቅም እንደተለመደው ማለት ነው። እና መሆን ከፈለግን እኛ የስራ ገደብ ማስቀመጥ አለብን ነው ማለት ነው። እና እኛ ቻይና አይደለንም ቻይና ሀገር አይታችሁ ከሆነ የስራ ገደብ የለም ጠዋት ይነሳሉ እዛ ማታ ነው። የሚመለሱ ሲተኙ ደግሞ ወደ አራት ሰዓት አካባቢ ወይም ደግሞ ሶስት ሰዓት ብቻ ነው የሚተኙ ማለት ነው። ሌላውን ጊዜያቸውን የሚያሳልፉ ስራ እየሰሩ ነው እና የስራ ገደብ የላቸውም እና ያ ጥሩ አይደለም። የሰራ ገደብ ሊኖር ይገባል የሰራ ገደብ ካለ እኛ በስርዓቱ በስነ ስርዓት ማሰብ እንዲሁም ደግሞ አዳዲስ ነገራቶችን ጥሩ ኮሚኒኬሽን ጥሩ የሆነ ማህበራዊ ግንኙነቶችን ለመፍጠር ይረዳናል የስራ ገደብ ካለ ማለት ነው። አንዳንዴ ለቤተሰቦቻችን በተለይ ለሚስቶቻችን ምንም ጊዜ መስጠት አለብን ማለት ነው። ሁሌ ስራ ላይ የምንጠመድ ከሆነ ፍቺም ሊያጋጥም ይችላል ማለት ነው። ሚስታችንም ደግሞ ላተታዘዘን ላተወደን ትችላለች ማለት ነው። እና ፍቅርን ለማጠናከር ከልጆች ደግሞ ራሱ ሲቀጥል ልጆች ደግሞ ጥሩ የሆነ የአባትነት የአባት ፍቅር እንዲያገኙ የቤተሰብ ፍቅር እንዲያገኙ የስራ ገደብ ሊኖር ይገባል ማለት ነው። አንዳንድ ጊዜ ከ ከልጆቻችን ጋር መጫወት አለብን እነኳስ መጫወት አለብን እነፊልሞችን ማየት አለብን እነጌሞችን መጫወት አለብን እነፕሌይስቴሽኖችን ማለት ነው የኳስ ጌሞችን አብረን መጫወት አለብን ከልጆቻችን ጋር ማለት ነው። እንደዛ ካልሆነ ግን እንጎዳለን ብዬ አስባለሁ ማለት ነው። የቤተሰባችንን ልናጣ እንችላለን ልጆቻችንንም ሚስቶቻችንንም ልናጣ እንችላለን አመሰግናለሁ

ቀትር ምን ትመገባለህ ቀትር የምመገበው ምግብ ምንድነው ስጋ ነው? ስጋ ቀትር ላይ በደንብ አድርጌ እመገባለሁ ዘይት ቅባት ያለው ነገር ይመቸኛል ማለት ነው። በዛ ሰዓት ስመገብ ጥሩ የሆነ እንቅልፍ ይወስደኛል። እንዲሁም ደግሞ ቀትር ላይ የምመገበው ምግብ ምንድነው? መጠጥ ወደ መጠጥ ስንመጣ የምመገበው መጠጥ አብዛኛው ጊዜ ቀዝቀዝ ያለ መጠጥ ደስ ይለኛል ማለት ነው። እንደ ለስላሳ እንደ ኮካ አይነት እንደ ሚሪንዳ እንደ ፋንታ እንደ ማክስ አይነት የሚጠጡ የሆኑ ቀለል ያሉ ቀዝቀዝ ያሉ ምግቦችን ከስጋ በኋላ እመገባለሁ ማለት ነው። እና በጣም አድርጌ ነው የምመገበው ቀትር ላይ ማለት ነው። ምክንያቱም የምመገብበት ለምንድነው ፀሀይ ስለሚሆን ቀትር ላይ በብዛት የሚያስፈልገን እና ቀለል ያለ መጠጥ ነው ቀዝቀዝ ያለ መጠጥ ስለሆነ በረዶ ያለው መጠጥ ስለሆነ። ቀትር ላይ የምመገበው መጠጥ ምንድነው? እነዚህ አይነት መጠጦች ነው የምጠጣው ማለት ነው። ቀዝቃዛ የሆኑ ገና ፍሪጅ ላይ የወጡ በረዶ በረዶ ላይ የወጡ መጠጦችን እወስዳለሁ ማለት ነው። ወደ ምግብ ስንመጣ ደግሞ ስጋ እመገባለሁ አንዳንዴ ስጋ ስል ደግሞ የበግ ስጋ ሊሆን ይችላል የበሬ ስጋ ሊሆን ይችላል። የግመል የግመልም ስጋ አለ። እንዲሁም ደግሞ የፍየልም ስጋ አለ። እነሱን በመመገብ ከዛ በኋላ ይሄን ቀትር ላይ የምጠጣውን ለስላሳ ወይም ሚሪንዳ በመጠጣት ሁለቱንም አብሬ አቀላቅዬ በመጠጣት ጥሩ የሆነ እንቅልፍ እተኛለሁ ማለት ነው። ጥሩ የሆነን እንቅልፍ ለማግኘት እነዚህ ሁለቱን መመገብ አለብን ማለት ነው። ቀትር ላይ በጣም ደስ ይላል ሞክሩት። አብዛኛው ጊዜ እኛ ሀገር በተለይ እኛ ሀገር እኛ ከተማ ያሉ ሰዎች ምሳቸውን ጥብስ ነው የሚባሉ በየ በየአይነት ሳይሆን ጥብስ ይመገባሉ ጎረድ ጎረድ ያለ ማለት ነው ጥሬ ስጋ በአብዛኛው በኮካ በኮካ ይመገባሉ ማለት ነው። በኮካ ሲመገቡ ማወራረጃ ያደርግላችኋል ማለት ነው። ያ ቶሎ እንዲፈጭ ጥሬው ስጋ ቶሎ እንዲፈጭ ሆዳቸው ውስጥ እንዳይቆይ ይረዳቸዋል ማለት ነው። አንዳንዶች ደግሞ ቢራ ይጠቀማሉ እንደ ዳሽን ቢራ እንደ ጊዮርጊስ ቢራ አይነት እንደ አልኮል አይነት ነገር ይጠቀማሉ ማለት ነው። ከምግብ በኋላ እንደዚህ እንትን ከበሉ በኋላ ማለት ነው ይሄ ስጋ ከበሉ በኋላ እና እና ስጋ ወሳኝ ነው ቀጥር ሰዓት ላይ ብንመገብ ይሻላል ማለት ነው። አንዳንድ ሰው ደግሞ ቀጥር ሰዓት ላይ ሽሮ የሚመገብ አለ ሽሮ ምግብ ባህላዊ ብዬ የጠቀስኩት ቅድም ሽሮ ምግብ ዶሮ ወጥ እነዚህን እነዚህን የሚመገብ አለ ማለት ነው። ቀጥር ሰዓት ላይ ስጋ የማይመቸው አለ ስጋ ከተመገበ ያው የሚያመው ሰው ስላለ ሽሮ የሚመገብ አለ ማለት ነው። አታክልት ጎመን ምናምን እነዚህ እነዚህ ነገራቶችን ይመገባል ማለት ነው። ቀትር ላይ በብዛት ማለት ነው። ወደ ህፃናት ስንመጣ ህፃናት ማንኛውንም ነገር ይመገባሉ ቀትር ላይ የተሰጣቸውን ነገር ሩዝ ሊሆን ይችላል። ፓስታ ሊሆን ይችላል እንዲሁም ደግሞ ኢንዶሚ ሊሆን ይችላል። እነሱ ይመገባሉ ማለት ነው። ቀትር ላይ ችግር የለባቸውም። ሴቶችን በምንመጣ ሰዓት ሴቶች ቀትር ላይ ስጋ አይመገቡም ሴቶች የሚበሉት ያው ለሰውነታቸውም ለቅርጻቸውም ሲሉ አትክልት ነው የሚመገቡ ማለት ነው። ሴቶች እና ሴቶች በዚህ መልኩ ነው። ቀትራቸውን የሚያሳልፉ እና ያው ይሄ ነው ያለው ነገር ስለ ሰዎች ስለ አብዛኛው ደግሞ ስለ እንትኖች ስንመጣ ደግሞ ስለ አውሮፓ ሀገሮች ደግሞ ምንድነው የሚመገቡት? የሚመግቡ ቀትር ላይ ካልን ያገኙትን ነገር ነው የሚመገቡ እንቁላል ሊሆን ይችላል ፒዛ ሊሆን ይችላል በርገር ሊሆን ይችላል የተለያየ ነገራቶችን ይመገባሉ ማለት ነው። አውሮፓ ያሉ ነጮች ማለት ነው እና አውሮፓ እና አፍሪካ ያለ ሰው ቀትር ላይ የሚመገበው የተለያየ የሆነ ምግብ አለ ማለት ነው። ምክንያቱም እኛ ላይ ለምሳሌ እኛ እኛ ላይ በጣም ሙቃታማ ከሆነ የመመገ የምንመገበው እንደ ስጋ አይነት ምግብ ነው ደስታን ያመጣል ሰውነታችንን ጠንካራ እንዲሆን ያደርጋል ማለት ነው። ምክንያቱም ፀሀይ ሲመጣ ሰውነታችን አቅም ሊያጣ ስለሚችል ሀይል ሊያጥረን ስለሚችል ስጋ በመብላት ነው የምንጠግነው ማለት ነው። ወደ ውጮች ስንመጣ ደግሞ ያው ውጮች ላይ በጣም በረዶ ስለሆነ ብርዳማ ስለሆነ ጊዜው ስጋ አይመገቡም ብዬ አስባለሁ ማለት ነው። ያው ስጋ ይጠቅማል ለብርድም ይጠቅማል ያው ሙቀት እንዲያመጣ ሀይል እንዲያመጣላቸው ያደርጋል ግን በብዛት እንደ አፍሪካ አይሆንም አፍሪካ በጣም ነው ስጋ የሚጠቀሙ በሙቀት ሰዓት ብዬ አስባለሁ ማለት ነው። እኛ እኛ ዘንዳ እንደዛ ስለሆነ ማለት ነው የሌላውን ባላውቅም ማለት ነው። እና ስጋ አንደኛ ነው ሲቀጥል ደግሞ ወተት ቀትር ላይ ወተት ቀዝቀዝ ያለ እርጎ እርጎ በተለይ በጣም ደስ ይላል ጁስ ደግሞ የተፈጨ ጁስ አለ። አይደለ የተፈጨ ጁስ እንትን ውስጥ የገባ በረዶ ውስጥ የገባ ፍሪጅ ውስጥ የገባ ጁስ በጣም ደስ ይላል ማለት ነው። እና እሱን መጠጣት ለሰውነት እርካታ ለጨጓራ እርካታ ለማቀዝቀዣ ይሆናል ማለት ነው። ሰውነታችን ሙቀት ሙቆ ሳለ ቀትር መቼም ሙቀት ነው ሙቆ ሳለ ያን በምንጠጣ ሰዓት ሰውነታችን ይቀዘቅዝልናል ማለት ነው። አመሰግናለሁ።

ቡና መፍጨት ታውቃለህ ቡና መፍጨት አውቃለሁ አዎ በደንብ አድርጌ ነው የማውቅ ቡና እንዴት አድርጌ እንደምፈጨው እሺ ትንሽ ላስረዳችሁ። እንትን ላይ በማድረግ ለምሳሌ በባህላዊ መልኩ ከመጣን ብረት ላይ በማድረግ። እናትና ልጅን በማምጣት እናት ማለት ትልቁ ክፍል ሲሆን ወፍራሙ ክፍል ሰፊው ክፍል ሲሆን ልጅ የሚባለው ደግሞ ቀጭኑ ክፍል ነው ማለት ነው እና ቀጭኑ የብረት ክፍል ልጅ ይባላል እና ከእናቱ ላይ በማስገባት ቡናውን ደረቅ የሆነ ጥሬ የሆነ ቡና በእናት ውስጥ በማስገባት በቀጭኑ ክፍል ቡናውን መደብደብ ማለት ነው። በምንፈጨው ሰዓት ቡናው እየላመ ይመጣል እየተፈጨ ይመጣል ማለት ነው። ከዚያ በኋላ ያን ቡና ምን አድርገው ምን እናደርገዋለን አውጥተን ይኸው ውሃ ላይ በማድረግ እንዲፈላ እሳት ላይ በማድረግ እንዲፈላ እናደርገዋለን ማለት ነው። ከፈላ በኋላ ያው በብርጭቆ ላይ አድርገን መጠጣት ነውና ቡና በዚህ መልኩ እንፈጫለን ማለት ነው። አንዳንዴ ደግሞ ቡና በማሽን ይፈጫል በኤሌክትሪክ መልኩ ማለት ነው። በኤሌክትሪክ ማሽን በኤሌክትሪክ መፍጫ ቡናን እንፈጫለን ማለት ነው። የተለያዩ የኤሌክትሪክ መፍጫ አሉ ግን አንድ አብዛኛው የቡና መፍጫዎች በጣም ትናንሽ ናቸው። ቡናውን ውስጥ እናስገባና ያው ሶኬት ውስጥ አስገብተን የኦን ማድረግ ነው ኦድ ካደረግነው በኋላ የተለያየ እያዞረ ይፈጨዋል ማለት ነው። ከዚያ በኋላ ያን የተፈጨውን መንገድ ማግኘት እንችላለን ማለት ነው። ቡና የተፈጨን ቡና በዚያ በኤሌክትሪክ በኩል በኤሌክትሪክ ቡና መፍጫ በኩል ማግኘት እንችላለን ብዬ አስባለሁ። እና በሁለት መንገድ ይኸው ቡናን እንፈጫለን እኔም ደግሞ የሁለቱን መንገድ ቡና መፍጨት እችልበታለሁ ምክንያቱም ቀላል ስለሆነ ማለት ነው። እና አብዛኛው ሰዎች ቡና መፍጨት ይችላሉ ብዬ አስባለሁ ከሁሉ ምግብ ከማብሰል ሊሆን ይችላል። እህል ከመፍጨት የተለያዩ ነገራቶችን ልብስ ከማጠብ እንዲሁም በተለይ የሚቀል ስራ ምንድነው? ቡና መፍጨት ነው ቡና መፍጨት በጣም ቀላል ነው። ለሁሉም ሰው ሴትም ወንድም ህፃንም እንዲሁም ደግሞ አዛውንትም የሚሆንለት የሆነ ስራ ነው ማለት ነው። ቡና መፍጨት ሊከብድ የሚችለው ብዬ የማስበው ማፍላቱ ላይ ነው። ቡና አፍልቶ መጠጣት ይከብዳል ብዬ አስባለሁ። ምክንያቱም ስንት ማንኪያ እንደሚደረግ ምን ያህል ምን ያህል ነው? የሚያስፈልገው ቡና ለማፍላት ምን ያህል የቡና መጠን ነው የሚያስፈልግ የሚለውን ነገር። መለካቱ የሚከብድ ይመስለኛል። አብዛኛውን ጊዜ ሰዎች አያውቁም እንደዚህ አይነት ወንዶች እንደዚህ አይነት አያውቁም። ስንት እንደሚያስፈልገው ልኬታውን የሚያውቁት አይመስለኝም በብዛት የሚያውቁት ሴቶች ናቸው። ሴቶች ልኬታውን ያውቁታል ምክንያቱም ልምድ ስላላቸው ከዚህ በፊት ለብዙ ሰው ስለሚያፈሉ ወይም ደግሞ እያፈሉ ስለሚጠጡ ለራሳቸው ያው ያውቁታል ማለት ነው። ልኬተወውን ሴቶች በእንደዚህ አይነት ነገር አይታሙም ብዬ አስባለሁ። እናቶች ደግሞ በይበልጥ ለባሎቻቸው ለልጆቻቸው እንግዳም ሲመጣ ቡና ነው የሚፈላ የተለያየ ዝግጅትም ሲኖር ያለ ቡና አይሆንምና ቡና ያስፈልጋልና አብዛኛውን ቡና የሚያዘጋጁት የሚፈጩትም የሚያቀርቡትም ልኬታውንም አድርገው የሚያቀርቡት አብዛኛውን ጊዜ እናቶች ናቸው። እና እናቶች ባለሙያ ባለሙያ ናቸው በዚህ ጉዳይ ማለት ነው። በቡና ጉዳይ እና ቡና ያው ባህላዊ የሆነ የመጠጥ አይነት ነው ቡና ማለት ነው። ቡና ኢትዮጵያ ውስጥ በተለይ እየተሰራ ነው። አይሾ አይሾ ስቢድ መጥቶ ሳለ ኢትዮጵያ ውስጥ ቡና እንደተሰራ ነግረውት ነበር። እና የቡና ባህል አለ እና ቡና በጣም ተወዳጅ ነው ብዬ አስባለሁ ማለት ነው። ቡና እኛ ሀገር ውስጥ ለመጀመሪያ ጊዜ የበቀለ የሆነ እጽዋት ነው ቡና ማለት ነው። ሌላ ሀገር አልበቀለም አፍሪካ ውስጥ ለመጀመሪያ ጊዜ ቡና የበቀለ ኢትዮጵያ ውስጥ ነው ማለት ነው። ጅማ ቦታ ላይ ነው የበቀለ ቡና እና ጅማ መሰለኝ ያው እና ያው የኛ ሀገር የቡና ማብቃያ ናት ለመጀመሪያ ጊዜ ለሀገር ያስተዋወቀችው ናት ማለት ነው። ቡናን ለሀገር ያስተዋወቀችው ለአውሮፓ ሀገር ላሉ ለአለማት ያስተዋወቀችው አለማት ላሉ ከተሞች ያስተዋወቀችው በመጀመሪያ ኢትዮጵያ ናት ማለት ነውና። ቡና እኛ መፍጨትም ምንም ማለትም ሁሉ ነገር ማድረግም በብዛት እንችላለን ማለት ነው። በተለይ ጅማ ሀገር ቡና አለ ብዙ ቡና አለ ብዙ ሰዎች መፍጨት ይችላሉ። ወንድም ሳይቀር ሴትም ህፃናትም እንዲሁም ትላልቅም ቡና መፍጨት ይችላሉ ማለት ነው። ቡና ማዘጋጀት ይችላሉ ጅማ ሀገር ላይ ስንመጣ ማለት ነው። እኛም ሀገር አብዛኞቻችን ቡና እንዴት እንደሚፈጭ እንወቃለን ሁላችንም በደንብ አድርገን እንፈጫለን ስልቱ አለን ማለት ነው። ሴቶች ብቻ ሳይሆኑ ወንዶችም ትላልቅ ሰዎች አባቶችም አዘውንቶችም ሁላችንም ህፃናቶችንም ጨምሮ ቡና መፍጨት እንችላለን። እና ይኸው እኔ መፍጨት እችላለሁ የማልችለው ምንድነው ማቅረቡን ነው? መመጠኑን መመጠኑን ግን አልችልም እንጂ ቡና መፍጨት እችላለሁ። አውቃለሁ

የምታውቀው አንድ ምሳሌ ንገረኝ የማውቀው አንድ ምሳሌ ብዙ ምሳሌዎች አሉ ለምን አንድ ብቻ ለምሳሌ እኔ የማውቀው ምሳሌ ምንድነው? ሲበሉ የነ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚባል አለና ያ ማለት ቶሎ ቶሎ የምንሰራው ቸኩልን የምንሰራው ስራ ኋላ ዋጋ ያስከፍለናል ማለት ነው። እና ስራዎችን ስንሰራ ተረጋግተን መሆን እንዳለበት የሚጠቁም የሆነ የተረት እና የምሳሌ አይነት ነው ማለት ነው። ሲቀጥል ደግሞ ሌላ የተረት አይነት ንገረኝ ካላችሁ ምንድነው? የቆጡን የቆጡን አወርዳለሁ ብላ የብብቷን ጣለች የሚባል ነገር አለ እና የያዝነውን ነገር አጥብቀን ሳንይዝ ሌላ ነገር በምንፈልግበት ሰዓት የያዝነው ነገር ሊያመልጠን ይችላል ማለት ነው። እጃችን ያለ እድል አለ ለምሳሌ ያን እድል በአግባቡ ሳንጠቀም ሌላ እድል ወይም ደግሞ ሌላ ከፍ ያለ ነገር እንፈልጋለን የምንል ከሆነ የያዝነውን ነገር ትተን የያዝነው ነገር ሊሾልክብን ይችላል ማለት ነው። ልናጣው እንችላለን እስከመጨረሻው እና ይሄ አንድ ተረትና ምሳሌ እንትን ነው ማለት ነው። አባባል ነው ሲቀጥል ደግሞ ሌላ የተረትና ምሳሌ የማውቀው ምንድነው? በእጅ ያለ ወርቅ እንደ እንደ መዳብ ይታያል የሚባል ነገር አለ በእጅ ያለ ወርቅ እንደ መዳብ ይታያል ያ ማለት እናታችን ነው እናታችንን ለመግለጽ የተ የተ የተ የተቋጠረ የሆነ ስንኝ ስንኝ ነው ማለት ነው። ይሄ የተረትና ምሳሌ አይነት ምክንያቱም እናታችን ቤታችን ውስጥ አለች ለምሳሌ እሷን እሷን ምንም አይነት ነገር ሳንላት በቃ ምንም እየወደደችን ፍቅር እየሰጠችን ቀና ብለን ሳናያት ሁሌ እየሰደብናት ሁሌ እየደበደብናት ሊሆን ይችላል አንዳንዴ የሚደበድብ ሰው ስላለ እናቱን እና በኋላ ከሞተች በኋላ ይቆጨናል ማለት ነው። እና በእጃችን ወርቅ ይዘናል ማለት ነው። ይሄ ማለት እናታችን አብራን ካለች ቤታችን ውስጥ እናታችን ካለ ቤታችን ውስጥ ወርቅ አለ ማለት ነው። በእጃችን ወርቅ ይዘናል እና ግን እኛ ያው ለእሷ ምንም አይነት ቦታ የማንሰጥ ከሆነ እንደ ወርቅ ሳይሆን እያየናት ያለ እንደ መዳብ ነው እያየናት ያለና ልንጸጸት እንችላለን እና ይሄ አባባል ነው በጣም የሚማርከኝ አባባል ማለት ነው። ስለ እናት የተሰኘው ማለት ነው ሌላው ደግሞ አባትን በተመለከተ ወይም ደግሞ እናትንም እንዲሁም ይመለከታል። ለነገሩ አንድ ምሳሌ አለ ልጅ ቢሮጥ ልጅ ልጅ ቢሮጥ አባቱን አይቀድምም የሚባል አለ ልጅ ቢሮጥ አባቱን አይቀድምም ምን ማለት ነው? አባት ብዙ ነገር ያውቃል ብዙ ነገር ተምሯል በህይወቱ ብዙ ነገር ደርሶበታል ብዙ አይነት ልምድ ወስዷል የህይወት ልምድ አለው። እና ልጅ እንደ አባት እሆናለሁ ብሎ ብዙ ነገራቶችን ቢያደርግ ሁል ጊዜ አባቱ ይበልጠዋል ማለት ነው አባቱ ይመክረዋል በአስተሳሰብ ይበልጠዋል በእውቀት ይበልጠዋል በስራ ይበልጠዋል ማለት ነው። አባት እና አባቱን ደግሞ ልሸውደው ልሸውድ ቢል ልሸውደው አይችልም ማለት ነው። እና አባት አይሸውድም ብዙ ነገር ስለሚያውቅ እና ልጅ ቢሮጥ አባቱን አይቀድምም ይባላል እንዲሁም ደግሞ ልጅ ቢሮጥ እናቱን አይቀድምም የሚባል ነገር አለ። ምክንያቱም እናት የምታውቀውን ነገር ልጅ ልጅ አውቃለሁ ብሎ ቢነሳ ወይም ደግሞ ሊደርስ ቢሮጥ ምግብ ሊሰራ ቢሞክር እንደ እናቱ ለማስመሰል ቢሞክር እናቱ የምትሰራውን ስራ በሷ መልኩ እንዲሁም ደግሞ በሷ በተሻለ መልኩ ከሷ በተሻለ መልኩ እሰራዋለሁ ብሎ ቢነሳ እንደማይሰራው የሚያመላክት የሆነ የምሳሌ አይነት ነው። እና ብዙ አይነት ምሳሌዎች አሉ ኢትዮጵያ ውስጥ ስንመጣ ብዙ አይነት ተረትና ምሳሌዎች አሉ። እኔ የማውቃቸው እነዚህ አራቱ ምሳሌዎች ናቸው። እና ያው እስቲ ብዙ አይነት አሁን የጠቀስኳቸው ምሳሌዎች ደስ ደስ ያልያቹህ ለምሳሌ አለ እኔም ደግሞ እስካሁን የማረሰው ልጅ ቢሮጥ እናቱን አይቀድምም ያለው እና ደግሞ ሲቀጥል ደግሞ ቤት ውስጥ ያለ ወርቅ እንደ መዳብ ይቆጠራል በእጅ ያለ ወርቅ በእጅ ያለ ወርቅ እንደ መዳብ ይቆጠራል የሚለው በጣም ደስ የሚል ንግግር ነው። ማለት ነው እና ይሄ በጣም ተመችቶኛል ለማለት ነው። ሲቀጥል ደግሞ ያው እንደ ጠቀስኩት አንድ የረሳሁት ደግሞ አለ የብብቷን የቆጡን አወረድኩ ብላ የብብቷን ጣልች የሚለው ራሱ በጣም ደስ ይላል ይሄ ጥቅስ ማለት ነው። ይሄ የምሳሌ አይነት ስንት ጠቀስኩኝ ሶስት የምሳሌ አይነት ጠቀስኩኝ ሶስት ተረትና ምሳሌ ማለት ነው። ተረትና ምሳሌ ለምንድነው የሚጠቅመው ካልን ተረትና ምሳሌ አንድን ነገር ስሜታዊ በሆነ መልኩ ልብን በሚነካ መልኩ በሚማርክ በሚማርክ መልኩ ለማስተላለፍ ይረዳል። ማለት ነው ያ ሰው ለምሳሌ ነግረኸው መክረኸው ካልገባው በተረትና በምሳሌ በምትነግረው ሰዓት ያ ሰው ይረዳሃል ልቡን ይነካዋል ስሜታዊ ይሆንና መልእክቱን በአግባቡ ይፈጽማል ማለት ነው። እና ስሜታዊ ለማድረግ ሰዎችን ስሜታዊ ለማድረግ ተብሎ በምሳሌ ይመስ

የምትመኘው የእረፍት ጊዜ ምንድነው? እኔ የምመኘው የእረፍት ጊዜ ከስራ በኋላ ቅዳሜና እሁድን በደንብ ነው የምመኘው ማለት ነው። በደንብ በደስታ የምጠብቀው የሆነ የቀን ነው ቀን ነው የእረፍት ጊዜ ነው በተለይ እሁድን ከሰኞ እስከ ቅዳሜ ስራ ስለም ስለምሆን እሁድ አርፋለሁ ማለት ነው እሁድ የተለያየ ቦታዎች በመሄድ ጊዜዬን አሳልፋለሁ ማለት ነው። ለምሳሌ ኳስ ቦታ በመህድ ኳስ በመጫወት እንዲሁም ደግሞ ጌሞችን ዲኤስቲቪዎችን በመግባት በማየት አሳልፈዋለሁ ማለት ነው። የእረፍት ጊዜዬን ሲቀጥል ደግሞ የእረፍት ጊዜዬን የማሳልፈው የቤት ስራዎችን በመስራት ልብስ በማጠብ ሊሆን ይችላል ቤት ውስጥ ቲቪ በመየት ሊሆን ይችላል። አሪፍ አሪፍ ምግቦችን እየሰራሁ በመብላት ሊሆን ይችላል ከቤተሰቦች ጋር ከቤተሰቦቼ ጋር በመጫወት ሊሆን ይችላል። ከእናቴ ጋር ከእህቴ ጋር ከአባቴ ጋር እንዲሁም ከወንድሞቼ ከእህቶቼ ጋር በመጫወት ሊሆን ይችላል። በዚህ መልኩ እኔ አሳልፈዋለሁ ማለት ነው ይሄን እሁድን ማለት ነው እና የምመኘው የእረፍት ጊዜ ይሄ ነው እሁድ ነው። ሲቀጥል ደግሞ የሌላው ደግሞ የመመኘው የእረፍት ጊዜ መቼ ነው? የባዓል ጊዜ የባዓል ጊዜ በጣም ደስ ይላል የእረፍት ጊዜ የእረፍት ጊዜ የምሰጠን ሶስት ቀን ነው። የመጀመሪያው ቀን የኢዱ ቀን ነው ሲቀጥል ደግሞ ቀጥሎ ያለው ቀን ነው ከዛ በኋላ ያለው ቀን ሶስት ቀን የእረፍት ጊዜ ይሰጠናል ማለት ነው። እና የምመኘው የእረፍት ጊዜ የባዓል ጊዜ ደስ ይለኛል ማለት ነው። ሲቀጥል ደግሞ የክረምት ጊዜ በጣም ደስ ይለኛል ክረምት አብዛኛውን ጊዜ ስራ የለም እና ክረምት ቤት ውስጥ ነው የምንቀመጥ እና እንድ ወር ሙሉ ቤት ውስጥ ነው የምንቀመጥ እና በጣም ደስ የሚል ጊዜን የምናሳልፍ ክረምት ውስጥ ማለት ነው። ዝናብም ስለሚሆን በጣም ቀዝቃዛ ነው የሚሆን እና ቤታችን ውስጥ ልብሳችንን ኮበርታችንን ብርድ ልብሳችንን አልጋ ለይ ተቀምጠን ሽፍንፍን ብለን ጊዜያችንን እናሳልፋለን ማለት ነው። ትኩስ ነገር እየጠጣን ሻይ ማኪያቶ ቡና ወተት ነገራቶችን እየጠጣን በዚህ መልኩ ያው እናሳልፈዋለን ማለት ነው። ጊዜውን እና በጣም ደስ የሚለኝ የእረፍት ጊዜ የ የ የመጨረሻው ወር የሆነ አንድ ወር የሚሰጠን የክረምት የእረፍት ጊዜ ነው እና ያ ጊዜ በጣም ደስ ይለኛል እስካሁን እጓጓለታለሁ ማለት ነው። እና የእረፍት ጊዜ ስንል ምን ማለታችን ነው ሰዎችስ ወዴት ነው የሚሄዱ የእረፍት ጊዜ ላይ? ስንል የእረፍት ጊዜ ስንል ከስራ በኋላ የምናገኘው የሆነ ጊዜ ነው ሰዓት ነው የእረፍት ጊዜ የምንለው ማለት ነው። ከስራ በኋላ ስራ ከሰራነው በኋላ የፈለግነውን ማድረግ የምንችለው የምንችልበት ሰዓት የእረፍት ጊዜ ብለን እንጠራዋለን ማለት ነው ለምሳሌ ከአንድ ሰዓት እስከ አስር ሰዓት የሚሰራ ሰው ካለ ከአስር ሰዓት በኋላ ያለው የእረፍት ጊዜው ነው ማለት ነው ማለትም የፈለገውን ነገር ማድረግ ይችላል መተኛት ይችላል መብላት ይችላል መጫወት ይችላል። የተለያዩ ቦታዎች ሩቅ ቦታዎች መጓዝ ይችላል ማለት ነው ምክንያቱም ከስራ በኋላ የተገኘ የእረፍት ጊዜ ስለሆነ ማለት ነው። እና የእረፍት ጊዜዬስ ምን ያህል ነው በምን መልኩ ሰዎች ያሳልፉታል? ካልነ ውጭዎች በምንመጣ ሰዓት አውሮፓ ሀገር በብዛት የእረፍት ጊዜያቸውን የሚያሳልፉት መጠጥ በመጠጣት ነው የተለያዩ መጠጦችን በመጠጣት ፓርቲ ውስጥ በመግባት ኮንሰርት ውስጥ በመግባት ሙዚቃዎችን በመታደም ዝግጅቶችን በመታደም ያሳልፉታል ማለት ነው። የእረፍት ጊዜያቸውን አእምሮአቸውን ፈታ ለማድረግ እንዲሁም ደግሞ ሙዚቃዎቹ ሙዚቃ በመዝፈን ስዕል በመሳል የእረፍት ጊዜያቸውን ይጠቀሙታል ማለት ነው። እና የእረፍት ጊዜ በአብዛኛው ጊዜ ማታ ነው ማታ ማታ የእረፍት ጊዜ አለ ሁል ጊዜ ማታ ማታ ሁሉ ሰው ከስራ በኋላ ለመተኛት ሲመጣ እያረፈ ነው ማለት ነው። እና ማታ ማታ የእረፍት ጊዜ ይመቻል በጣም አሪፍ የሆነ ጊዜ ነው ማታ ማታ ማለት ነው እና ሁሉ ሰው ማታ ማታ የተለያየ ነገራት ያደርጋል ምግብ ይመገባል ፊልም ያያል ቲክቶክ ያያል እና ይሄ የእረፍት ጊዜ ለሰዎች ትልቅ የሆነ ቦታ አለው ማለት ነው። አውሮፓ ሀገርም እንደተናገርኩት የእረፍት ጊዜያቸውን በማታ የተለያየ ክለብ ውስጥ በመግባት ነው የሚያሳልፉት ማለት ነው። የእረፍት ጊዜያቸውን እንዲሁም ደግሞ አንዳንድ ጊዜ የእረፍት ጊዜ የምንሰራው የተለያየ የሆነ የወላይን ለምሳሌ እነ አፕወርክ እነፊቨር አይነት በእረፍት ጊዜ ይሰራሉ ማለት ነው እና እነዚህ አይነት እነዚህን የምናገኝበት የሚያስችለን የሆነ የእረፍት ሰዓት በጣም ደስ ይለናል ማለት ነው። ከስራ በኋላ ያለ የእረፍት ሰዓት ማለት ነው እና ቅዳሜ እና እሁድ በተለይ ደስ ይላል እንዲሁም ደግሞ የወር ከወር በኋላ ደግሞ ሰኔ አካባቢ ያለው አንድ ወር ሙሉ እረፍት በጣም ደስ የሚል እረፍት ነው። እንዲሁም ደግሞ የበአል ሰዓት የአዲስ አመት የአዲስ አመት ጊዜ ደግሞ በጣም ደስ ይላል የአዲስ አመት እረፍት ማለት ይኸው አንድ ሳምንት ወይ ሁለት ሳምንት ስለሆነ በጣም ረጅም ጊዜ ስለሆነ ረጅም ቀን ስለሆነ ደስ ይላል ማለት ነው። ያ አዲስ አመት እረፍት የሜሪ ክሪስማስ አካባቢ የሃፒ ኒው ይር የአዲስ አመት እረፍት በጣም ደስ ይላል እና በዚህ መልኩ ያው የእረፍት ጊዜ ይለያያል። እንደተለያየ ሰው ነው ሰው ሁሉ የሚወደው ማለት ነው። አመሰግናለሁ

የዝናብ ውሃ ትሰበስባለህ? በደንብ ነው የዝናብ ውሃ እንሰበስባለን። አብዛኛው ጊዜ እኛ ሀገር የቧንቧ ውሃ ስለማይላክ መንግስት አብዛኛው ጊዜ ውሃ ስለማይልክልን የዝናብ ውሃ ነው በቀጥታ የምንጠቀመው ማለት ነው። ዝናብ በሚዘንብ ሰዓት በቆርቆሮ አድርጎ ስለሚመጣ በትልቅ ሳፋ ላይ በትልቅ ጀሪካ ላይ እንዲሁም በበርሜል ላይ በማድረግ ያን ውሃ እንዲሰባሰብ እናደርጋለን ማለት ነው። ንጹህ የሆነ ውሃ በቀጥታ ከዝናብ ማግኘት እንችላለን ማለት ነው እና ለተለያየ ነገራቶች እናደርግበታለን። ብቻ ለመጠጥ አናደርግበትም። መጠጥ የዝናብ ውሃ አንጠቀምም። የምንጠቀመው ለልብስ ማጠቢያ፤ ለእቃ ማጠቢያ፤ ለተለያዩ እቃዎች ማጠቢያ ብቻ ነው የምንጠቀምበት እንጂ እኛ ለመጠጥነት አንጠቀምበትም ማለት ነው የዝናብ ውሃን። የዝናብ ውሃ የሚያገለግለው በብዛት እኛ ሀገር ለእርሻ ነው። እርሻ ለመስኖ እጽዋቶች እንዲጠጡ ለማድረግ ያው እርሻ እንዲበቅል ስንዴ የተለያዩ ሰብሎች እንዲያፈሩ እንዲኮተኩቱ በማሰብ የዝናብ ውሃ ነው የምንጠቀምበት ማለት ነው። መስኖ ይባላል። መስኖን ነው የምንጠቀም እኛ ከዝናብ ውሃ በመውሰድ ማለት ነው እና ሌላ ነገር አናደርግም የሚጠጣ ለመጠጥነት አይውልም የዝናብ ውሃ። ምከንያቱም ከቆርቆሮ ነጥሮ ስለሚመጣ የቆርቆሮ እጣቢ ስለሚሆን ለሆድ ጥሩ አይደለም ማለት ነው። ለተለያዩ የሆኑ ተዋህሲያን እድገት ይመቻል ማለት ነው። ሆዳችን እንድንታምም ያደርገናል ማት ነው። ለመጠጥነት የምንጠቀም ከሆነ ወይም ደግሞ ለምግብ መስሪያ የምናደርገው ከሆነ ማለት ነውተ አብዛኛው ጊዜ የዝናብ ውሃ የምንጠቀምበት ቁሳቁሶችን ለማጠብ ነው ማለት ነው በአጭሩ። እንዲሁም ደግሞ ለመስኖዎች ነው። የምንጠቀምበት ማለት ነው። የዝናብ ውሃ አብዛኛው ጊዜ መቼ ነው የሚዘንብ ካልነ የዝናብ ውሃ ክረምት ክረምት ብቻ ነው የሚዘንብ ማለት ነው። ከመስከረም እስከ ሰኔ ያለው ጊዜ ዝናብ የሚባል አይዘንብም። ከዛ በኋላ ለሁለት ወር ያህል በተከታታይ ዝናብ ይመጣል ማለት ነው እኛ ቦታ ላይ ያለ ማለት ነው። ዝናብ ሲመጣ ደመና ይሆናል ከዛ በኋላ ውሃን ይጥላል ማለት ነው። ውሃው ንጹህ ነው ግን መሬት ካረፈ በኋላ ሌላ አይነት ነገር ስለሚያመጣ የዝናብ ውሃ ባንጠቀም ጥሩ ነው ማለት ነው። መጥፎ ነገራቶችን ስለሚይዝ መጥፎ ነገራቶችን፣ ቆሻሻዎችን፣ ባክቴሪያዎችን አንድ ላይ ስለሚያደርግ ያው ያ የምንጠጣው ውሃ ለእኛ ለጤናችን ጠንቅ ይሆናል ማለት ነው። ግን ለመታጠብ ለሰው ሰውነታችን ልንታጠብ ስንፈልግ፤ ፀጉራችንን፣ ፊታችንን፣ እንዲሁም ደግሞ ልብሶቻችንን ማጠብ ስንፈልግ የዝናብ ውሃን መጠቀም አለብን ማለት ነው። አንዳንድ ሰዎች የዝናብ ውሃን ለመጠጥነት ይጠቀሙበታል ያን የሚያደርጉ ከሆነ ይጎዳሉ ማለት ነው። የሚሰበስቡት በብዛት ሊጠጡትም አለ። ለምሳሌ እንዳንድ አፍሪካ ሀገራቶች የዝናብ ውሃን በቀጥታ ይጠጡታል ማለት ነው። ምክንያቱም ከመንግስት ምንም አይነት ውሃ ስለማይላክላቸው ምንድነው የሚያደርጉ የዝናብ ውሃ ከላይ ያለውን የዝናብ ውሃ ነው የሚጠቀሙ ማለት ነው እና በዛ ምክንያት ነው ሁሉን ውሃ ከዝናብ የሚመጣውን ውሃ በአግባቡ እያጣሩ ሳያጣሩም ሳያጣሩ ይጠቀማሉ ማለት ነው። አብዛኛው የዝናብ ውሃ መጠቀም ያለብን ካጣራን በኋላ ነው። ካጣራን በኋላ የተለያየ ኬሚካል ካደረግን በኋላ ነው ለመጠጥነት መጠቀም ያለብን፤ ለውጥ መስሪያ ማድረግ ያለብን እና የዝናብ ውሃውን መጀመሪያ በኬሚካል ካጸዳነው በኋላ ነው ማለት ነው እና በዛ ምክንያት የዝናብ ውሃ ሊሰበሰብ ይችላል ማለት ነውደ የዝናብ ውሃ የሚሰበሰብበት ምክንያት ሌላው ደግሞ ለኤሌክትሪክ ለኤሌክትሪክ ለማሽኖች ለምሳሌ የዝናብ ውሃ ይሰበሰባል ማለት ነው። ኤሌክትሪክ መብራት እንዲመጣ የሚያደርገው ትልቁ ምንድነው ውሃ ነው። ውሃ ደግሞ የሚመጣ በብዛት ከሰማይ ነው ከሰማይ ነው የሚመጣ አልፎ አልፎ ደግሞ ከመሬት ውስጥ ሊፈልቅ እንደ ምንጭ ሆኖ ሊፈልቅ ይችላል ግን በብዛት የሚመጣው ከሰማይ ነው ከሰማይ የሚመጣውን ውሃ በመሰብሰብ በትልቅ ጄሪካ በማድረግ ወይም ደግሞ ገንዳ በመስራት በመቆፈር ቁፋሮ በማከናወን ጉድጓድ ከጉድጓድ ውስጥ ያ ውሃ እንዲጠራቀም ማድረግ እንችላለን ማለት ነው እና ያን የተጠራቀመውን ለተለያየ ነገር እናደርገዋለን ማለት ነው። ለተለያየ ነገር እንገለገልበታለን። ለቤት እቃዎች ለመስኖዎች ቤትም ለመስራት ሊሆን ይችላል ለምሳሌ ቤት ለመስራት ውሃ ያስፈልጋል አይደለ የሚቦካው ነገር ውሃ ከሌለ ስሚንቶና አሸዋ ሊቦካ አይችልም ማለት ነው እና በብዛት መቼም የሚጠጣ ውሃ አንጠቀምም የዝናብ ውሃን ነው በዚህ ምክንያት የምንጠቀመው እና ይረዳል የዝናብ ውሃ ይረዳል ብዙ ነገራቶች እንዲያበቡ እንዲያባቡ እጽዋቶች እንዲያድጉ ያደርጋል ማለት ነው አረንጓዴ የሆነ አካባቢን ለመፍጠር ጥሩ አረንጓዴ የሆነ አካባቢ ካለ ደግሞ ንጹህ አየር ይኖራል ማለት ነው። ካርቦን ዳይኦክሳይድ አይኖርም ጥሩ የሆነ አየር ይኖራል ማለት ነው እና በዛ ምክንያት የዝናብ ውሃ ይሰበሰባል ለተለያየ ምክንያት ብዬ ምክንያቶችንም ደግሞ ዘርዝሬያለሁ መሰብሰቢያው ደግሞ በምን መልኩ እንደምንሰበስበውም ተናግሬያለሁ አመሰግናለሁ።

ሻማ ማብራት ትወዳለህ? አዎ በጣም ነው ማብራት የምወደው በተለይ መብራት ሲጠፋ በውዛ ሲጠፋ አምፖል ሲጠፋ ሻማ እያበራው ነው የምተኛ ማለት ነው። ሻማ በማህበራ ሰዓት ብዙ አይነት ነገራቶች ትዝ ይሉኛል ያለፉ ነገራቶችን እያስታወስኩኝ ወደፊት ለሆነው የምችለው ነገራቶችን በመመኘት እቅዶቼን ሁሉ በማውጣት እንደዚህ እንደዚህ እሆናለሁ እያልኩ በማሰብ አሳልፋለሁ ማለት ነው። ሻማ አብርቼ ከአልጋዬ ላይ ቁጭ ብዬ ማለት ነው። እና ሻማ ስናበራ ብዙ ነገራቶች ትዝ ይሉናል ብዙ ተረት ተረቶች ትዝ ይሉናል ማለት ነው። በተለይ ቤተሰብ ካለ ተረት ተረቶችን እየወራን ብዙ ነገራቶችን ቁም ነገርም ሊሆን ይችላል የተለያዩ ነገራቶችን ጨዋታዎችን እየተጫወትን እናሳልፋለን ማለት ነው። ሻማ አብረተን ማለት ነው ሻማ ሻማ ካላበራነህ ግን በስልካችን ብቻ የምንጠቀም ከሆነ ምንም ነገር አይመጣልንም ማለት ነው። ብዙም አይደለም ስልክ እና ደስ የሚል ስሜት የለውም መብራት ሲበራ ሻማ ሲበራ ግን ደስ የሚል የሆነ የማህበራዊ ስሜት ይመጣል ማለት ነው። ማህበራዊ ግንኙነት ይኖረናል ከቤተሰቦቼ ጋር ከእናቴ ጋር ከአባቴ ጋር የተለያየ ጨዋታዎችን እጫወታለሁ ማለት ነው። ስለ አሳለፍነው ነገር ብዙ ነገር እየተጫወትን ስለሚያስቁ ነገራቶች ስለሚያሳዝኑ ነገራቶች ተረት ተረቶች እየወራን እንተኛለን ማለት ነው። እና ሻማ የምናበራበት እኛ በዚህ ምክንያት ነው መብራት በሌለበት ሰዓት ነው ሻማ የምናበራበት የምናበራው እንጂ ይኸው ዝም ብለን አናበራም ሻማ ማለት ነው። ሲቀጥል ደግሞ አብዛኛው ባህሎች ለምሳሌ ኦርቶዶክስ ብንወስድ ሻማ ያበሩና ይጸልያሉ ማለት ነው። ማርያምን ይማጸኗታል ምናምን ነገር እሷን ማለት ነው። ማርያም አማልጂነ ሌላም ነገር ደግሞ ጸሎት ያደርጋሉ ማለት ነው። የነሱ ጸሎት በ እንትን በማብራት ሻማ በማብራት ማለት ነው እነሱ ሃይማኖታዊ ነገራቶችን ያከናውናሉ። ሻማ ሲያበሩ እኛ ግን ሻማ የምናበረው መብራት በሚጠፋበት ሰዓት ነው። መብራት ሲጠፋብነ የተለያየ ነገር በማድረግ ሻማ የተለያየ ነገር ያን ያን እቃ ለማግኘት ለመተያየት ስንል ወይም ደግሞ ቤቱ እንዳይጨልም በመፍራት ምን እናደርጋለን ሻማ እናበራለን ማለት ነው። እና ደግሞ አንዳንዴ ደግሞ ሻማ የሚበረው ደግሞ ለሞተ ሰው ደግሞ ይበራል። ለምሳሌ በባህላችን እንደሚደረገው ምንድነው የሚያደርጉ? ሻማ ያበራሉ ማለት ነው ሻማ ለሞተ ሰው ሻማ ይበራል ፎቶ ይቀመጥና ሻማ ይበራለታል ማለት ነው። የውሙቷል ማለት ነው ነፍስህን በሰላም ያሳርፋት ምናምን ብለው ነው የሚያምኑ ማለት ነው። እንደዛ እንዲባል ያው ሻማ ያበራሉ ማለት ነው። ከእኛ ኢትዮጵያ ውስጥ ብቻ ሳይሆን አውሮፓም ራሱ ቻይና ሀገር በተለይ ሻማ ይበራል ማለት ነው። ሻማ እየለኮሱ ያበራሉ ሲቀጥል ደግሞ ሻማ የሚበራበት ሌላው ምክንያት ደግሞ ለልደት በዓል ከሆነ ለልደት በዓል ከሆነ ሻማ ይበራል ኬኩ ላይ ይደረግና ያን ሻማ ያው እንድናጠፋው በአፋችን እንድናጠፋው ይደረጋል ማለት ነው። በዛ መልኩ የወለድ ለልደትም ሻማ ይበራል ማለት ነው። አንዳንዴ ደግሞ የወለመርቃትም ሻማ ይበራል አዲስ ተማሪ አስራ ሁለተኛ ክፍል ወይም ዩኒቨርሲቲ ያጠናቀቀ ወይም ያጠናቀቀች ወጣት ምን ይደረግላታል? ምን ይደረግላችኋል? ሻማ ይበራላችኋል ማለት ነው። ይሄ ደግሞ ለደስታ መግለጫ ይሆናል ሻማ ለደስታ መግለጫ ይሆናል ለሀዘን መግለጫ ይሆናል እንዲሁም ደግሞ ለመሳሪያነትም ይጠቀማል ማለት ነው። በመብራት ምትክ ሆኖ እንደ መብራትነት ያገለግላል ማለት ነው። ሻማ እና ሻማ ለእነዚህ ጥቅማ ጥቅሞች ይውላል ማለት ነው። የሻማ የሻማ አይነቶች ደግሞ ብዙ አይነት የሻማ አይነቶች አሉ። ለምሳሌ ትልቅ የሆነ ሻማ አለ። ቶሎ የሚቀልጥ ሻማ አለ። እንዲሁም ደግሞ ትንሽ ትንሽ የሆነ ሻማ ደግሞ አለ። ወዲያው የሚጠፋ ማለት ነው እና ብዙ አይነት ሻማዎች አሉ ማለት ነው። ወፍራም ሆኖ ለሶስት ቀን የሚቆይ የሚቆይ አለ ለምሳሌ እንዳበራነው ለሶስት ቀን ሙሉ የሚቆይ አለ። አንዳንዱ ደግሞ ለአንድ ሳምንት ሙሉ የሚቆይ ሻማ አለ። እና ያው እንደ ስሪት ሆኖ እንደ መጠኑ ሆኖ ትንሽ ሻማ ከሆነ ያው አንድ ቀን አይቆይም ለአንድ ሰዓት ለሁለት ሰዓት ካበራነው በኋላ ወዲያው በመቅለጥ ራሱን በማቃጠል ወዲያውኑ ውሃ ይሆናል ማለት ነው። እና ይጠፋል። በዚህ መልኩ ሻማ እና ያው እንደ እየቀረጻቸው እንደ እየመጠናቸው ረጅም ጊዜም የሚቆዩም የማይቆዩም ሻማዎች አሉ ማለት ነው። እና ሻማ በዚህ መልኩ ያው እናበራለን ማለት ነው። በብዛት የሻማ ጥቅሞችን ይሄው ዘርዝሬዋለሁ ብዙ አይነት ጥቅሞች አሉት። ሻማ አንድ የጥቅሙ ምንድነው? መብራትን ይቀንሳል ኤሌክትሪሲቲን ይቀንስልናል ማለት ነው። እንድንቆጥብ ያደርግልናል በሻማ የምንጠቀም ከሆነ ያው ብሩም ቀላል ነው። ወዲያውም ደግሞ የፈለግነውን ነገር እንድናገር ያግዘናል

ብስክሌት ትጋልባለህ? ብስክሌት እኔ በብዛት አልጋልብም። አንዳንዴ ነው የምጋልበው። ይኸው ጠዋት ጠዋት ለምሳሌ ወደ ስራ ስሄድ ወይም ወደ ስፖርት ስሰራ ብስክሌት እገልባለሁ ማለት ነው። ከዛ ውጪ እኔ ብስክሌት አልጋልብም። ብስክሌት መጋልብ የለመድኩት መቼ ነው ልጅ ያለው ብስክሌት መጋለብ ለመድኩኝ። ከዛ በኋላ ወደ ስራም ቦታ ስሄድ ወደ ወደተለያየ ቦታ ስሄድ ብስክሌቴን በመንዳት እየተንቀሳቀስኩኝ የፈለኩትን ነገር አደርጋለሁ ማለት ነው። በብስክሌት መሄድ ምንድነው ጥቅሙ? ካላችሁኝ፥ የእግር መንገድ ካለ ያን የእግር መንገድ የእግር መንገድ ይቀንስ ይቀንስ ይቀንስልናል ማለት ነው በብስክሌት መሄድ። በብስክሌት መሄድ ያው ትልቅ የሆነ ጠቀሜታ አለው በዚህ ምክንያት ማለት ነው። ለምሳሌ ከባድ እቃ ካለ በእግራችን ይዘነው የምንጓዝ ከሆነ በብስክሌት ጀርባ አድርገን የምንቀሳቀስ ከሆነ በጣም ትልቅ የሆነ ሸክምን እናስወግዳለን ማለት ነው። እና ብስክሌትን መጠቀም መርሳት የለብንም። በማንኛውም ሁኔታ ብስክሌትን መጋለብ አለብን ማለት ነው። ብስክሌት አብዛኛው ጊዜ የሚጋልቡ ወጣቶች ናቸው። ወጣቶች ብስክሌት ይወዳሉ። ከአሥራ አምስት አመት አንስቶ እንዲሁም ደግሞ ከአሥራ አምስት አመት በታች ያለ ማንኛውም ህፃን ሊሆን ይችላል ብስክሌት ይወዳል ማለት ነው። ከልጅነቱ ጀምሮ ብስክሌት ካየ ግዙልኝ ብሎ እናትና አባቱን አስቸግሮ ብስክሌት ስለገዛ ለምዶም እየነዳ ስላደገ ብዙ ነገር ይማራል ማለት ነው። እና ብስክሌት ከተማረ ደግሞ ካደገ ከአንድ ገበዋረ ደግሞ አይጠፋውም እና ብስክሌት ከሞተር ሳይክል ከሞተር ሳይክል ይለያያል ማለት ነው። ብስክሌት ከሞተር ሳይክል የሚለያየው በምንድነው ሞተር ሳይክል ነዳጅ ያስፈልገዋል ጋዝ ያስፈልገዋል ለመንቀሳቀስ እንደውም ደግሞ እግር እግራችንን ደግሞ መንቀሳቀስ የለብንም ማለት ነው። መሬውን ብቻ ፍሬኑንና መሬውን ብቻ በመያዝ ነው የምንጓዝ ማለት ነው ወደ ፈለግንበት እንዲሁም ደግሞ ሞተር ሳይክል በጣም ፈጣን ነው ከፈለግንበት ቦታ በአጭር ሰዓት ውስጥ ያደርሰናል ማለት ነው። ሳይክልን በምንመለከት ግን ሳይክል አብዛኛው ጊዜ የሚጓዘው ቀስ እያለ ነው። እንዲሁም ደግሞ በጣም አቀበት የሆነ ቦታ ላይ በምንደርስበት ሰዓት ወደ ላይ መውጣት ይከብድናል ማለት ነው በሳይክል በምንጠቀም ከሆነ ማለት ነው እና ሳይክል አደጋ አለው ብዬ አስባለሁ ማለት ነው። ሞተር ግን በምናይበት ሰዓት ሞተር በጣም አሪፍ ነው ፍጥነትም አለው ለአደጋነትም አያጋልጥም። እንደ መኪና የፈለግንበት ቦታ ያደርሰናል ማለት ነው። እና ሞተር ተመራጭ ነው ሞተር ግን እኔ መጋለብ አይሆንልኝም። ሳይክል መጋለብ ይሆንልኛል ማለት ነው። ሴቶች አብዛኛውን ጊዜ ሳይክል አይሆንላቸውም። የማይሆንላቸው ለምንድነው ከስሜታቸው ጋር ስለማይሄድ ነው። ሳይክል አይወዱም እነሱ። እነሱ የቤት ስራ ብቻ ነው የሚወዱ እንጂ ኳስ አይወዱም፣ ሳይክል አይወዱም የተለያዩ ነገራቶችን መንዳት አይወዱም። መኪና መንዳት ግን ሊወዱ ይችላሉ ማለት ነው። መኪና መንዳት ሊፈልጉ ይችላሉ እንጂ ሌላ ነገር መጋለብ አይወዱም እና ሳይክል እኔ በደንብ ነው የምጋልበው እንዲሁም ደግሞ ትንሹ ወንድሜ ሳይክል ይችላል የኔ ትንሹ ወንድም ደግሞ አለኝ ከልጅነቱ ጀምሮ ሳይክል የቻለ ወንድም አለኝ። እና እሱ ሳይክል ሲጋለብ በትንሽ ሳይክል ነበረ የለመደ። ከዛ በኋላ እያለ እያለ ትልቅ ሳይክል መንዳት ጀመረ ማለት ነው። ገና በልጅነቱ በህፃንነቱ ማለት ነው እና ጎበዝ ነው ወንድሜ ሳይክል ይችላል ከእኔ ይሻላል ማለት ነው። እሱ ቀድሞ ነው የለመደ እኔ ግን ያው ትንሽ ትንሽ ይቀረኛል ለመልመድ፤ ያው ቢሆንም ያው እጋልባለው ሳይክል ከኋላዬም ደግሞ ያው ከኋላው ሆኖ በተለይ እጋልባለሁ እኔ አንድ ሰው ከፊቱ ነው እኔ ከኋላው ሆኜ በደንብ እገልባለሁ ማለት ነው። እገልባለሁ ሳይክል በዛ መልኩ እገልባለሁ። ብቻ ሳይክል ያው በዛም አለ በዚህም አለ ያው መጋለቤም አይቀርም ያው ችግር የለውም ማለት ነው። ሳይክል መጋለብ ምንድነው ጥቅሙ? አእምሮን ያዝናናል፤ እንዲሁም ደግሞ ወደ ፈለግንበት ስራ በአጭር ሰዓት መድረስ እንችላለን። ሩቅ ቦታ ምንጓዝ ከሆነ ሳይክልን ተጠቅመን መድረስ እንችላለን። የተለያየ ቦታ መድረስ እንችላለን። በፍጥነት ማለት ነው። እና ሳይክል መንዳት ጥሩ ነው። ሳይክል መጋለብ ደስ ይላል። ሳይክል መጋለብ የማይችል ሰው አብዛኛውን ጊዜ ከልጅነቱ ጀምሮ ያላመደ ነው። መለማመድ የማይፈልግ ሰው ነው። ሳይክል የማይጋልብ እና ሳይክልም መጋለብን መልመድ ከፈለጋችሁ ከልጅነታችሁ ጀምሮ መለማመድ አለባችሁ። ሳይክል ማስገዛት አለባችሁ። እና ኳስ ምናምን ከምታስገዙ ሳይክል ብታስገዙ ትለምዳላችሁ ማለት ነው። ህፃናቶች እናትና አባቶችም ይሄን ነገር አውቃችሁ ካደጉ ካደጉ በኋላ ሊያፍሩ ስለሚችሉ ያው ሳይክል ብትገዙላቸው ጥሩ ነው ብዬ አስባለሁ። እና ሳይክል እኔ በደንብ አድርጌ ነው የምነዳ። ያው አመሰግናለሁ።

ማንቂያ ሰዓት ትጠቀማለህ? ማንቂያ ሰዓት እኔ አልጠቀምም በብዛት ምክንያቱም እኔ አእምሮዬን ስራ ስለምልኩት በምፈልገው ሰዓት እነሳለሁ ማለት ነው። ማንቂያ ሰዓት የሚጠቀሙ ሰዎች አይታችሁ ከሆነ እንቅልፍ የሚያጠቃቸው ወይም ደግሞ አምሽተው የሚተኙ ሰዎች በብዛት ማንቂያ ሰዓት ይጠቀማሉ ማለት ነው። ምክንያቱም ወደ ስራ እያረፈዱ ስለሚነሱ ወደ ፈለጉበት ሰዓት በሰአቱ መነሳት ስለማይችሉ ማንቂያ ሰዓት አድርገው ይተኛሉ ማለት ነው። አላር ይሞላሉ ማለት ነው። እና ያው እኔ እንደሆነ ማንቂያ ሰዓት አልጠቀምም። ለምሳሌ እኔ ሁልጊዜ አስራ አንድ ሰዓት ተኩል አካባቢ እነሳለሁ እና በዛ ሰዓት በምንነሳበት ሰዓት ያለ ማንቂያ ነው የምንነሳ። ስተኛ ደግሞ ያው ቀደም ብዬ ወደ ሶስት ሰዓት ወደ አራት ሰዓት ስለምተኛ ጠዋት ለመነሳት አይከብደኝም ማለት ነው። ጠዋት ለመነሳት የሚከብደው ሰው አይታችሁ ከሆነ ማታ አምሽቶ ስምንት ሰዓት ወይም ሰባት ሰዓት ስድስት ሰዓት አምሽቶ የሚተኛ ከሆነ ጠዋት በጊዜው መነሳት ይከብደዋል ማለት ነው። ለዚህ ሰው ማንቂያ ሰዓት ያስፈልገዋል ብዬ እመክራለሁ ማለት ነው። እና ብዙ አይነት ማንቂያ ሰዓት አሉ። ለምሳሌ በስልክ የሚቀጠር አለ አንዳንድ ደግሞ በስፒከር ተቀጥሮ የሚተኛ አለ ማለት ነው። ማንቂያ ሰዓት ይኸው ስለማይነሳ ማለት ነው። አንዳንድ ሰውም ደግሞ ማንቂያ ሰዓት የማይነካው የማያስነሳው አለ። ለምሳሌ ማንቂያ ሰዓት ቀጥሮ ተኝቶ ከዛ በኋላ እንቅልፉን የሚተኛ አለ ማለት ነው። ጭራሽ መነሳት የማይችል በማንቂያ ሰዓቱ የማይሰማው ብዙ ሰው ብዙ እና ብዙ ሰው አለ ማለት ነው። እና እንደዚህ አይነት ሰው ማንቂያ ሰዓት ቀጠረም አልቀጠረም ምንም አያደርግለትም ብዬ አስባለሁ ማለት ነው። እና ያው ማንቂያ ሰዓት መጠቀም አለብን እኛ እንቅልፋም ከሆነ ማንቂያ ሰዓት ግዴታ ነው። ወደ ስራ መሄድ እንድንችል በሰአቱ ወደ ስራ መሄድ እንድንችል ተማሪ ከሆነ ደግሞ በሰአቱ ወደ ትምህርት ቤት መህድ እንድንችል ማንቂያ ሰዓት ያስፈልገናል ማለት ነው። ማንቂያ ሰዓት ከሌለነ እንቅልፋም ከሆነ ወደ ፈለግንበት ስራ በሰአቱ አንሄድም ማለት ነው። ወደ ትምህርት ቤትም ደግሞ በፈለግነው ሰዓት መሄድ ስለማንችል ማንቂያ ሰዓት መቅጠር ያስፈልገናል ማለት ነው። ለእንደዚህ እንደዚህ አይነት ሰው ከሆነ ማለት ነው። አንዳንድ ሰው ደግሞ ማንቂያ ሰዓት ቀጥሮ ከማንቂያ ሰዓቱ በፊት የሚነሳ ሰው አለ። ጎበዝ የሆነ ሰው አለ ማለት ነው። በሰአቱ ከዛ ማንቂያ ሰአቱን ገና ጥጥ ሲል እሱ የሚዘጋው አለና ቀድሞ የሚዘጋው አለና እንደዚህ አይነት ሰው አለ ሰው ሁሉ ይለያያል ማለት ነው። ማንቂያ ሰዓት የሚፈልግ አለ ማንቂያ ሰዓት የማይፈልግ ሰው አለ ማለት ነው። በብዛት ደግሞ ሰካራሞች ማንቂያ ሰዓት ቢቀጠሩም አልቀጠሩም ጥቅም የለውም ማለት ነው። ምክንያቱም አልኮል ጠጥተው ስለሚተኙ የሚነሱት ሶስት ሰዓት አራት ሰዓት ነው ማለት ነው። እና ስራም ሊያረፍሉ ይችላሉ። ተማሪ ሁኖ ደግሞ አልኮል የሚጠጣ አለ እና ያው አልኮል ትምህርት ቤት ደግሞ የሚያረፍድ ተማሪ አለ። በየት ምክንያት ነው ሁሉ በአልኮል ምክንያት ነው ማለት ነው። እንደ እንደዚህ አይነት ሰው ማንቂያ ሰዓት አያስፈልገውም ቀጠረም አልቀጠረም ያው ጥቅም የለውም ማለት ነው። በብዛት ሰው ነው የሚቀሰቅስ እንደዚህ አይነቱን ሰው እንደዚህ አይነቱን ሰካራም ሊቀሰቅሰው የሚችል ቤተሰቦቹ ናቸው። ቤተሰቦቹ ያው ተነስ ሰዓት ደርሷል ወደ ተመህርት ቤት ሂድ ወደ ስራ ቤት ሂድ እያሉ የሚቀሰቅሱት ያው ቤተሰቦቹ ናቸው። እና ያለ ቤተሰቦቹ አይነሳም ማለት ነው። ድምጽ ብቻ አይቀሰቅሰው። ያን ሰው እና ማንቂያ ሰዓት ምንም አያደርግለትም ለሰካራም ሰው ብዬ እኔ አስባለሁ ማለት ነው። ማንቂያ ሰዓት የት? ነው ያለ የት ነው? የሚገኝ ካልነው በስልካችን ውስጥ ነው። በስልካችን ውስጥ በምንመለከት ሰዓት አላርም የሚል አለ ክሎክ ውስጥ በምንገባ ሰዓት አላርም ሰዓት ውስጥ የሰዓት መተግበሪያውስ በምንገባ ሰዓት አላርም የሚል እናገኛለን ማለት ነው። የማንቂያ ደወል እና የፈለግነውን የማንቂያ ድምጽ አድርገን ሰአቱን ቀጥረንለት እንተኛለን ማለት ነው። እና በዛ መልኩ በፈለግነው ሰዓት እንድንነሳ ይረዳናል ማለት ነው። ልምድ የሌለው ሰው ነው ልምድ ያለው ሰው እማ ያው ማንቂያ ሰዓት አያስፈልገውም። በፈለገው ሰዓት ይነሳል በፈለገው ሰዓት ይተኛል ማለት ነው። ልምድ ያለው ሰው ማለት ነው። ልምድ የሌለው ከሆነ ግን። ማንቂያ ሰዓት ቢጠቀም በደንብ አድርጎ ድምፁን ሞልቶ ስፒከሩን ሞላ አድርጎ መቶ መቶ መቶ ፐርሰንት አድርጎ ስፒከሩን ቢተኛ ከዛ በኋላ በፈለገው ሰዓት እንዲነሳ ያግዘዋል ማለት ነው። እና ማንቂያ ማንቂያ ሰዓት ለዚህ ለዚህ ጉዳይ ለዚህ ለዚህ አላማ ይጠቅማል ማለት ነው። ለምንድነው የሚጠቅም? ለስራችን በአግባቡ ወደ ስራ ቦታ እንድንሄድ ተማሪ ከሆነ ደግሞ በስርዓቱ እና በሰአቱ ወደ ስራ ቦታ እንድንሄድ ይረዳናል ማለት ነው። እና በጧት ተነስቶ የሰራ ሰው ውጤታማ ይሆናል። በ እና አርፍዶ ሄዶ ደግሞ ሶስት ሰዓት አራት ሰዓት የሚሰራ ሰው ደግሞ በጭንቅላት ራሱ ቶሎ ቶሎ አይሰራም ማለት ነው። እና ጦር ጎበዝ

ኮፍያ ማድረግ ትወዳለህ? ኮፍያ ማድረግ አልወድም እኔ በብርድ ሰዓት አደርጋለሁ እንጂ በፀሀይ ሰዓት ኮፍዬ አላደርግም እንዲሁም በኖርማል ሰዓት ኮፍዬ አላደርግም ማላደርግበት ምክንያት የራሴ የሆነ ምክንያት አለኝ ማለት ነው። ኮፍያ ሳደርግ ሳደርግ አብዛኛውን ጊዜ ፀሀይ ከሆነ ራሴ የመመለጥ አይነት ባህሪ አለው ማለት ነው ፀጉሩ ይመለጣል ባዶ ፀጉር እሆናለሁ ማለት ነው። ቦራ እሆናለሁ በዛ ምክንያት ይኸው ኮፍያ አላደርግም ኮፍያ ማድረግ ጥሩ አይደለም አብዛኛውን ጊዜ አንዳንድ ጊዜ በብርድ ሰዓት ሲሆን ለምሳሌ በክረምት ሰዓት ሲሆን ወይም ደግሞ በረዷማ ጊዜ ሲሆን ኮፍያ ብናደርግ ይመረጣል ማለት ነው ጆሯችንን እንሸፍናለን እንዲሁም ሙቀት ይስብልናል ማለት ነው። እንጂ ዝም ብሎ በኖርማል ሰዓት በፀሀይ ሰዓት በቀትር ሰዓት በቀትር ሰዓት እኛ ኮፍያ የምታደርግ ከሆነ በጣም ትጎዳለህ ማለት ነው ፀጉርህ ሊላላጥ ይችላል ፀጉርህን ሊያልብህ ይችላል ሰውነትህ ሁሉ ያልባል። እንደውም ደግሞ ያው የተጨነቀ ስሜት ሊኖር ይችላል ማለት ነው እና ኢትዮጵያ ውስጥ በብዛት ኮፍያ አይጠቀሙም። ኢትዮጵያ ውስጥ ማለት ነው ኮፍያ ስንል ደግሞ ብዙ አይነት ኮፍያ አለ ኬፕ አለ ለምሳሌ ኬፕ አለ ኬፕ አንዳንድ ሰዎች ለውበት ይጠቀሙበታል። ውበት ለወንዶች በተለይ ያው እንደ ፋሽን አድርገው ይይዛታል ኬፕ ማለት ነው። እንደ ፋሽን አድርገው ይዘዉታል አንዳንዱ ደግሞ ያው ኬፕ የሚጠቀም ያው መላጣ ስለሆነ ፀጉሩ እንዳይታይበት በማለት የ የመላጣው እንዳይታይበት በማለት ፀጉሩን በኬፕ ይሸፍናል ማለት ነው። አንዳንዱ ደግሞ የፖሊስ ሰራተኛ ለምሳሌ ኮፍያ ይጠቀማል። የፖሊስ መሆኑን ለመናገር ማለት ነው እንዲሁም ደግሞ የተለያየ ስራ የሚሰራ ሰው ኮፊያ ይጠቀማል ማለት ነው። ጥበቃ የሚሰራ ሰው ኮፍያ ይጠቀማል ማለት ነው። እና አንዳንድ የሚያስገድደን ነገር አሉ ማለት ነው ኮፊያ የምንጠቀምበት ሰዓት አለ እንጂ ዝም ብለን እኛ በኖርማል ቀን ኮፍያ መጠቀም የለብንም ማለት ነው። ያው ሰራተኛ ሰው በብዛት ኮፍያ ይጠቀማል ይሄ የሚቀር ነገር አይደለም። ግን ሰራተኛ ያልሆነ ሰው ኮፍያ ለምን ይጠቀማል ምንድነው የሚሰራለት የሚለው ነገር? ግራ ያጋባል ማለት ነው። ህፃናትን አብዛኛው ጊዜ ኮፍያ አልብሷቸው ህፃናት ያው ቶሎ በበሽታ የመጠቃት እድል ስላላቸው ኮፍያ መልበስ አለባቸው በብርድ ሰዓት ለምሳሌ ኮፍያ የማይለብስ ከሆነ የተለያዩ ንፋሶች ንፋሶች በጆሯቸው በመግባት ሊረብሿቸው እና ሊያሳምሟቸው ይችላሉ ማለት ነው ኮፍያ ልታደርጉላቸው ይገባል ማለት ነው። ለህፃናቶች እንዲሁም ደግሞ ለሽማግሌዎች ኮፍያ ቢያደርጉ ጥሩ ነው። ምክንያቱም እነሱ ያው አቅማቸው ነጭ ደም ሴላቸው እየሞተ እየጠፋ እየመነመነ ስለሚመጣ በሚያረጁ ሰዓት የዛን ጊዜ ያው ንፋስ በሚገባ ሰዓት ቶሎ ለበሽታ ይጠቃሉ ማለት ነው ያ እንደሆን ኮፍያ ልናደርግላቸው ኮፍያ ልናስለብሳቸው ይገባል ማለት ነው። እናቶቻችን አባቶቻችንን ያረጁ አያቶቻችንን ማለት ነው በዚህ መልኩ ልናስለብሳቸው እንችላለን ህፃናቶችንም ማስለበስ አለብን። ያው ኮፍያ የሚደረገው ሌላ ቦታ ደግሞ ምንድነው? ካልነ ያው አንዳንድ ስልጠናዎች ትሬዲንጎች በሚኖሩ ሰዓት ኮፊያ ያደርጋሉ ማለት ነው። ውጮች በጣም ብርድ በሚሆን ሰዓት ያው ኳስ ምናምን ሲጫወቱ ኳስ ለኳስ ሲሰለጥኑ ለባስኬትቦልም ለቦሊቦልም ለተለያዩ ስፖርቶች ሲሰለጥኑ ኮፍያ ያደርጋሉ ማለት ነው። እንዴት ነው? ደግሞ ኮፍያ ሌላ አይነት ደግሞ ኮፍያ አለ ለምሳሌ የሙስሊሞች ኮፊያ የኛ እኛ የምንለብሰው የሙስሊሞች ኮፊያ የሚባለው ትንሽ የሆነች ኮፍያ ናት የው መስገድ ለሰውላት ከጀላቢያ ጋር አብሮ ነው የሚለበስ ማለት ነው። ያው ውበት ነው ሰላት ለመስገድ ያው እኛ አምረን መገኘት ስላለብን እና ለፈጣሪያችን ለአላህ ተውበን መገኘት ስላለብን እና ከእሱ ፊት ስንቆም ያው ኮፍያ እንለብሳለን ማለት ነው። የተስተካከለ የሆነ ቆንጆ የሆነች ኮፍያ ሙስሊሞች ይለብሳሉ ማለት ነው። እንዲሁም ደግሞ በብዛት ኮፍያ የሚለበስ ብዙ አይነት ኮፍያ አለ ክብ የሆነ ኮፍያ አለ። ያ ክብ የሆነ ኮፍያ ለምንድነው የሚጠቅም ካልነው? ያው እሳር ለሚያቸዱ ያ ክብ የሆነ ኮፍያ ለምንድነው የሚጠቅም ካልነው? ያው እሳር ለሚያጭዱ በመፈለግ ማለት ነው በዛ ምክንያት ኮፍያ ይጠቀማሉ አንዳንድ ሰው ደግሞ ፀሀይ ብቻ ሳይሆን ሰውነቱንም ራሱንም ያው ፀሀይ እንዳይመተው በማለት በመፍራት ኮፍዬ ይጠቀማል ማለት ነው። እና በዚህ መልኩ ያው የተለያዩ ኮፍዬዎች አሉ። የተለያየ ሰው አንድ አማራጩ ሙሉ ወፍራም የሚባል ኮፍዬ አለ ስስ የሚባል ኮፍያ አለ እንዲሁም ደግሞ ኬፕ አለ እነዛን ኮፍያዎች እየቀያየረ መልበስ ይችላል ማለት ነው። ለህፃናቶች ልናለብሳቸው የሚገባ ያው እንደተናገርኩት ያን የጥጥ ወፍራሙን ማለት ነው ጆሮ የሚሸፍነውን ኮፍያ ልናለብሳቸው ይገባል። ያው አመሰግናለሁ

ባዶ እግር መራመድ ታውቃለህ ባዶ እግሬን ተራምጄ አላውቅም አንዳንዴ ብቻ ስደነግጥ ወይም ልጅ እያለሁ ባዶ እግሬን ተራምጄ አውቃለሁ እንጂ ከዛ በኋላ ባዶ እግሬን ተራምጄ አላውቅም ማለት ነው። ከዛም በፊት በኋላም ባዶ እግሬን አልራመድም ባዶ እግሩን የሚራመድ ሰው ምንድነው ካልን እብድ ሰው ነው። እብድ ሰው ጫማ አይለብስም ባዶ እግሩን ነው የሚራመድ ማለት ነው። እንዲሁም ደግሞ ዋና የሚያዋኝ ሰው ወይም ደግሞ ቢች ውስጥ ያለ ሰው ባዶ እግሩን ሊራመድ ይችላል ማለት ነው። አሸዋው ላይ እንጂ ሌላ ቦታ ላይ ባዶ እግር የሚራመድ ጤነኛ የሆነ ሰው የለም ብዬ አምናለሁ ማለት ነው። እና እኔ ባዶ እግሬን አልራመድም እንደዚህ ወንዝ ልዋኝ ስል ዋና ገንዳ ልዋኝ ስል እንዲሁም ደግሞ አንዳንድ ነገራቶችን ቤቴ ውስጥ በምገባ ሰዓት ጫማዬ አውልቄ ባዶ እግሬን ልራመድ እችላለሁ። እንጂ ከዛ ውጪ እኔ ባዶ እግሬን አልራመድም። እንዲሁም ደግሞ ወደ መስጊድ በምገባ ሰዓት ባዶ ግሬን ነው የምገባው ጫማዬ ነው አውልቄ ማለት ነው። እንጂ ከዛ ውጪ እኔ ባዶ ግሬን አልራመድም የምራመድበት ምንም ምክንያት የለኝም ማለት ነው። ወደ ክርስቲያኖች በምንመጣ ሰዓት ኦርቶዶክሶች በተለይ ባዶ እግራቸውን የሚራመዱበት ቀን አለ ያም ምንድነው? እነሱ ያምናሉ ጌታችን ኢየሱስ ክርስቶስ ብለው እሱ አርባ ቀን ባዶ እግሩን ተራምዷል አርባ ቀን ጾሟድ ጫካ ውስጥ ገብቶ ብለው ያምናሉ። እና እነሱ በብዛት ያንን ያንን ሰዓት ያንን እንደ ክብረ እንደ ክብረ በዓል ተጠቅመው የእሱን ፈለግ ተከትለው የኢየሱስን ፈለግ ተከትለው ባዶ እግራቸውን ለመራመድ ይሞክራሉ ማለት ነው። እና ባዶ እግራቸውን ሲራመዱ እናያለን ወደ ትምህርት ቤት ሲሄዱ ወደ ስራ ሲሄዱ ወደ ተለያየ ቦታ ወደ ንግድ ቦታ ሲሄዱ ባዶ እግራቸውን ይራመዳሉ ማለት ነው። ጾም ከመጾማቸው ጋር ጾመኛ ከመሆናቸው ጋር በዛ አይነት መልኩ ያሳልፉታል ማለት ነው። ባዶ እግራቸው ሌላው ደግሞ ባዶ እግሩን ሊራመድ የሚችል ህፃናት ናቸው። ህፃናት ባዶ እግራቸውን ይራመዳሉ ምክንያቱም ምንም ነገር ስለማያውቁ። ወደ ውጭ ሲወጡ ለመጫወት ሲፈልጉ ጫማ አይለብሱም ባዶ እግራቸውን ነው የሚወጡ። ባዶ እግራቸውን ከወጡ በኋላ ሊጫወቱ ኳስ ሊሆን ይችላል ዝም ብለው ማንኛውንም ነገር ሊያዩ ለመዞርም ሊሆን ይችላል ወጥተው የሚጠቀሙት ምንድነው? ጫማ ሳይለብሱ ይኸው ባዶ እግራቸውን ነው ወይም በባዶ እግራቸውን የሚንቀሳቀሱ ማለት ነው ያ ደግሞ ብዙ አይነት ችግር ያስከትላል። ህፃናቶች መሬት ላይ ያለ ሽቦ ጠርሙስ እንዲሁም ደግሞ ሹል ድንጋይ ሊወጋቸው ይችላል ማለት ነው። ምክንያቱም የኛ አካባቢ ኢትዮጵያ ውስጥ ያለ አካባቢ መሬቱ በጣም በጠርሙስና በተለያየ የሆነ ስለታማ ነገር የተሞላ ነው። እና ህፃናቶች ባዶ እግራቸውን በሚወጡ ሰዓት ሊጫወቱ ያ ጠርሙስ እግራቸውን ይወጋቸዋል ማለት ነው። እና በጣም ይጎዳሉ። አንዳንዱ እንደውም በጣም ትልቅ የሆነ ከባድ የሚባል ጉዳት የሚያደርስባቸው የሆነ እሾህ አለ ማለት ነው። እና ጠርሙስ አለ ሚስማርም አለ እንዲሁም ደግሞ ድንጋም አለ ደግሞ የሳል እና ያ ያ ሊወጋቸው ስለሚችል ያው ጫማ ብታለብሷቸው ብዬ እመክራለሁ ማለት ነው። ልጆቹንና መንከባከብ አለብን የኛ ሀላፊነት ናቸው። ልጆቻችን እኛ እኛ ግን እኛ ከእኛ ውስጥ ያበደ ካልሆነ ከሰባት አመቱ በላይ የሆነ ወይም ከሶስት አመት በላይ የሆነ ህፃን ባዶ እግሩን የሚወጣ አይመስለኝም እኔ እንደማውቀው ከሆነ ማለት ነው። ወይ ጭንቅላቱን የሚያመው ህፃን ካልሆነ ወይም ደግሞ ጭንቅላቱን የሚያማት ህፃን ካልሆነች በስተቀር እንደዚህ ባዶ እግሯን ባዶ እግራቸውን የሚወጡ አይመስለኝም ማለት ነው። ባዶ እግሩን የሚወጣ ሰው ጭንቅላቱ የማይሰራ የታመመ ሰው ከሆነ ወይም ደግሞ አንዳንድ ስራዎች አሉ ለምሳሌ የንግድ ስራዎች አሉ የዘይት ፋብሪካዎች አሉ ለምሳሌ የነዳጅ ፋብሪካዎች አሉ ጫማ በምንለብስ ሰዓት የሚያንዘላጥብን ምናምን ሰዓት ካሉ የዛን ጊዜ ወደ ስራ እስከሆነ ድረስ ያው ባዶ እግራችን ብንራመድ ችግር የለውም። ያለምበለዛ ግን ዝም ብለን እኛ ባዶ እግራችን ማራመድ የለብንም ብዬ አስባለሁ። ባዶ እግሩን የሚራመድ ሰው በሽተኛ ነው አላዋቂ ነው። ወይም ደግሞ ህፃን ሊሆን ይችላል። ወይም ደግሞ በዓል እያከበሩ እንደተናገርኩት የኦርቶዶክስ በዓል የኢየሱስ በዓል እያሉ የሚያከብሩት አለ እሱን ሊያከብሩ ሊሆን ይችላል ባዶ ግር የሚኬድ እንጂ ዝም ብሎ እንኳን በባዶ እግር አይኬድም ማለት ነው። ባዶ እግር መሄድ ያው ጥሩ አይደለም። ለተለያዩ በሽታዎች ያገልጣል ማለት ነው። ለምሳሌ ያው እኛ ጠርሙስ በምንወጋበት ሰዓት ያ ጠርሙስ ለምሳሌ ያው ለኛ ቲታኖስ ሊያመጣብን ይችላል ማለት ነው። ቲታኖስ ሊያመጣብን ስለሚችል ያው ጠር ባዶ እግራችን መራመድ የለብንም ብዬ ያው እመክራለሁ ማለት ነው። ጫማ ደህና ጫማ ለብሰን ተለቅ ያለ ጫማ ለብሰን ብንራመድ እንደውም የተሻለ ነው ብዬ አስባለሁ ማለት ነው። ያው እኔ ወንድማችሁ ሀሳቤ ይሄ ነው። አመሰግናለሁ

ሽማግሌዎችን እንዴት ታከብራለህ? ሽማግሌዎችን በተለያየ አኳኋን በተለያየ ሁኔታ አከብራለሁ ማለት ነው ሽማግሌዎችን ለምሳሌ ሽማግሌዎች በሚመጡ ሰዓት ከመቀመጫዬ በመነሳት ያው እነሱ እንዲቀመጡ አደርጋለሁ ማለት ነው። በተለይ ባስ ላይ ባስ ላይ፤ የህዝብ ማመላለሻ ቦታ ላይ ለምሳሌ ሽማግሌዎች በሚገቡ ሰዓት እኔ እነሳና ከመቀመጫዬ ተነስቼ ሽማግሌዎች ቦታ እንዲያገኙ፤ ከእኔ ቦታ እንዲቀመጡ፤ አደርጋለሁ ማለት ነው እና ያው የሽማግሌዎችን በዚህ መልኩ ያው ተነግዳችኋለሁ እረዳችኋለሁ ማለት ነው። እንዲሁም ደግሞ ሽማግለዎችን የማግዝበት ወይም ደግሞ የማከብርበት ሌላ ሁኔታ ምንድነው? ስያግዙኝ ስጠይቁኝ ወይም ደግሞ ስያዚዙኝ የሆነ ነገር ሲያዙኝ እሽ ብዬ መታዘዝ። ከባድ ነገር ራሱ ስያዚዙኝ የሆነ እቃ ተሸከመልኝ ካሉኝ፤ ያንን እቃ ያለምንም ማንገራገር፤ መሸከም እንዲሁም ደግሞ ለፈለጉት ጥያቄ ደግሞ መልስ መስጠት፤ እንዲሁም ደግሞ እነሱን ደግሞ ወደፈለጉበት ቦታ ወደፈለጉበት አቅጣጫ አድርሰኝ ካሉኝ ላደርሳቸው ነው። በዚህ መልኩ አከብራቸዋለሁ ማለት ነው። ሽማግሌዎችን ሽማግሌዎች ስባል ያው የኔም አባት ሽማግሌ ነው፤ አያቴም ሽማግሌ ናት ሁሉም ሽማግሌ ናቸው እና ያው ማክበር ሽማግሌ ማክበር እንዴት እንደሆነ ምን ማለት እንደሆነ አያቴ አስተምራኛለች እና አያቴ ብዙ ነገር አስተምራኛለች። ሽማግሌ፤ እንዴት እንደሚከበር እና ያው ከእሷ ብዙ ነገር ተምሬያለሁ፤ ትልቅ ሰው እንዴት ማክበር እንዳለብኝ፤ ቤት ውስጥ ተቀምጬ ሳለ፤ ተኝቼ ሳለ ትልቅ ሰው በሚመጣ ሰዓት፤ ሽማግሌ በሚመጣ ሰዓት መነሳት እንዳለብኝ እና አስተስተካክዬ መቀመጥ እንዳለብኝ፤ እንዲሁም ደግሞ ወንበር ከሌለ እዛ ወንበር ላይ ተነስቼ፤ ያው ሽማግሌዎች እንዲቀመጡ ማድረግ ያው የኔ ባህሌ ነው ማለት ነው። የኔ የተማርኩት የሆነ ጥሩ የሆነ ባህሌ ነው። ማለት ነው እና ይሄ እንኳን በሽማግሌ ማክበር ላይ እኔ አልታመም ብዙ ነገራቶችን በማድረግ አከብራለሁ ማለት ነው። እንዲሁም ደግሞ ድምፄን ባለመጮህ አንዳንዴ ያው ሽማግሌዎች በሚመጡ ሰዓት እየጮኸ እየጮኸ መናገር የለብንም። እነሱ ስያወሩ ከእነሱ ጋር እኩል መካፈት መነጋገር የለብንም፤ ማለት ነው እነሱ ሲያወሩ ወይም እነሱ ስቆጡ እኛ ዝም ማለት አለብን። ስመክሩና ልክ ናችሁ እስሽማለት አለብን ማለት ነው። ምክንያቱም ሽማግሌዎች ስለሆኑ ማለት ነው። የነሱ የነሱ ያልሆነ ዘመን ላይ ነው እየኖሩ ያለ ማለት ነው። እድምያቸውን ጨርሰው እጠር ወደ ሞት እየተቃረቡ ስለሆነ፤ ይኸው እንዳይረግሙና ያው ጸሎት እንዲያደርጉልን፤ ዱአ እንዲያደርጉልን፤ ያው እነሱን መለመን ነው፤ መጠየቅ ነው፤ መታዘዝ ነው፤ እንጂ ያው ሽማግሌ ናቸው ብለን መሳደብ የለብንም፤ ማለት ነው መጣላት የለብንም፤ ከእነሱ ጋር በመጥፎ አይን ልናያቸው አይገባም። እንዲሁም ደግሞ የተለያየ ነገራቶች ላይ እነሱ ላይ ልናደርግ አይገባም ማለት ነው የሆነ መከልከል የለብንም የፈለጉትን ነገር መስጠት አለብን፤ እገዙኝ ስሉና ማገዝ አለብን እና የተለያዩ ነገራቶች፤ እነሱም ያዙን ነን ነገራቶች የፈለጉትን ነገር እኛ ማድረግ አለብን ማለት ነው ተቸግረው ስናይ ራሱ ባይፈልጉ ራሱ እነሱ ባይጠይቁና ተቸግረው ስናይ ራሱ ያን ችግራቸውን ጠጋ ብለን ይኸው እኛ መቅረፍ አለብን ማለት ነው። ግዴታ ነው፤ ግዴታ ነው ሽማግሌዎች ማለት ያው ለእኛ ትልቅ ናቸው። ትልቅ አስተማሪ ማለት ናቸው። እኛን እያስተማሩ እኛን እየኮተኮቱ ያሳደጉና ማለት ናቸው። አሁን ስለሸመገሉ ብቻ እኛ እነሱን መናቅ የለብንም ማለት ነው፤ ምክር ስሰጡን ደግሞ መመከር አለብንም፤ ምክንያቱም እነሱ ያሳለፉት ነገር ያሳለፉት ብዙ ያሳለፉት ብዙ ነገር ስላለ እኛ ከእነሱ እንድንማር ይሄው ይመክሩናል እና የዛን ጊዜ ደግሞ እኛ ይሄው ግዴታ ምን መከራ አለብን ማለት ነው፤ ምክር መስማት አለብን ነው፤ ከሽማግሌ ምክር ከሽማግሌ ምርቃት ያገኘ ሰው ወደፊት ህይወቱ ይስተካከለለታል ይባላልና እኛ አካባቢ እንደዛ የሚባል ነገር አለና ይኸው ሽማግሌዎችን ማክበር አለብን ነሽ፤ ሽማግሌዎች ማለት የኛ ቆራጮች ናቸው። ስቸገሩ እኛም መቸገር አለብን፤ ሲደሰቱ ደግሞ እኛ አብረን መደሰት አለብን ማለት ነው፤ ስራቡ እኛም መራብ አለብን፤ ስጠግቡ እኛም ደግሞ አብረን መጥገብ አለብን፤ በዛ መልኩ ሽማግሌዎችን እናከብራችኋለን እና ሽማግሌዎችን እባካችሁ እናከብራችሁ ሽማግሌ የማያከብር ሰው የተዋረደ ሰው ነው። የተዋረደ ሰው የተዋረደ ሰው ብቻ ነው ሽማግሌን የማያገብር፤ መጥፎ ሰው ብቻ ነው፤ ሽማግሌን የማያከብር እሱ እናትና አባት የሌለው ትላልቅ እናትና አባት የሌለው ሰው ወይም ደግሞ ስነ ስርዓት ያላስተማሩት እናትና አባት ብቻ የሆነ ልጅ ብቻ ነው እንጂ ሽማግሌን የማያከብር ሁሉም ሰው ሽማግሌን ያከብራል፤ የኛ ማህበረሰብ ኢትዮጵያ ውስጥ በተለይ ሽማግሌን እናከብራለን፤ ትላልቆቻችንን እናከብራለን፤ ማለት ነው እንደ አባቶቻችን እናመሰናልን።

የምትወደው ቀለም ምንድነው? የምወደው ቀለም እኔ ቀይ ቀለም በጣም እወዳለሁ ቀይ ቀለም ልጅ እያለሁ አንስቶ ራሱ በፊልም በምከታተል ሰዓት አክተሩ ሁልጊዜ ዋና ተዋናዩ ቀይ ቀለም ነው የሚለብስና ቀይ ቀለም በጣም ደስ ይለኛል ቀይ ቀለም የጥሩ ማመላከቻ ነው። ብዬ አስብ ነበር ልጅ እያለሁ ማለት ነው። አሁን ላይ ደግሞ በተለይ የምወደው ከቀይ ቀለም በኋላ ነጭ ቀለም በጣም እወዳለሁ። ነጭ ሳይ በቃ እንደ ብርሃን እንደ መብራት አይነት አይነት የሆነ ደስ የሚል የሆነ ለአይን የሚስብ አእምሮን የሚያስደስት የሆነ ቀለም ነው ማለት ነው። ነጭ ቀለም እና ነጭ ቀለም ያው በብዛት እኔ ጁማ ጁማ ነጭ ቀለም ነው የምለብስ ማለት ነው። ነጭ ቀለም ያለው ከረን ልብስ ነው የምለብስ ማለት ነው። ያንን ለብሼ በመሄድ ሰዓት ያው ሱናን አገኘሁ ማለት ነው። ጥሩ የሆነን ደስ የሚለን ቀን እወላለሁ ማለት ነው። ቤቴን ደግሞ በብዛት ልቀበው ያሰብኩኝ የነጭ ቀለም ነው። ነጭና ሰማያዊ ቀለም ሰማያዊ ቀለም በጣም ነው ደስ የሚል። ሰማይን ለምሳሌ ቀና ብላችሁ ብትመለከቱት ሰማያዊ ቀለም ነው ያለው ሰማይ እንዲያምር ያደረገው አንዱ ምንድነው ሰማያዊ መሆኑ ይመስለኛል እና። ሰማያዊ ቀለም በጣም ደስ ይለኛል እንዲሁም ደግሞ ባህርን ደግሞ ብታዩት ሰማያዊ ቀለም ነው። እና በጣም ደስ ይላል ሰማያዊ ቀለም እና እኔ ብቻ ሰማያዊ ሊሆን ይችላል አረንጓዴ ሊሆን ይችላል። እንዲሁም ደግሞ ብራውን ቸኮላታ ከለር ቸኮላታ ከለር በጣም ደስ ይለኛል። ከሁለቱ ቀጥሎ እንደውም ቸኮላታ ከለር በጣም ደስ ይለኛል ማለት ነው። በተለይ ቸኮላታ መልክ ያለው ቸኮላታ ፊስ ያለው ቸኮላታ ቆዳ ያለው ሰው ሳይ በጣም ደስ ይለኛል ማለት ነው። ከለሩ በጣም ይውባል። ቤት ደግሞ ቤት እንድን መቀባት ብንፈልግ ቸኮላታ ቀለም ብንቀበው የተለየ ይሆናል ማለት ነው። ቸኮላታ ቀለም ለምሳሌ ቸኮላታ ቀለም መቀባት ያለብን ጣውላውን ለምሳሌ ቸኮላታ ቀለም ብንቀባው ጣውላውን በጣም ደስ የሚል የሆነ እይታ ገጽታ ያሳያል ማለት ነው። እና ችኮላታ ቀለም ያው በጣም ጥሩ የሆነ ገጽታ አለው ማለት ነው። ሲቀጥል ደግሞ ከቸኮላታ በኋላ አረንጓዴ ቀለም አረንጓዴ ቀለም በጣም ደስ ይላል አረንጓዴ ቀለም። አብዛኛው ጊዜ እጽዋት ላይ አያታችሁ ከሆነ ማንኛውም እጽዋት ላይ ሳር ላይ ሊሆን ይችላል አትክልት ሊሆን ይችላል። አረንጓዴ ከለር ነው ያለው እና አረንጓዴ ከለር ያው ተፈጥሮን እንድናደንቅ ያደርገናል ማለት ነው። ሁሉ ነገር አረንጓዴ ሲሆን ያው እኛ የተፈጥሮ ምንነት የተፈጥሮ ውብ የሆነ ቀለም በአረንጓዴ ያሸበረቀ ቀለም ስናይ ደስተኛ እንሆናለን እና አረንጓዴ ቀለም በጣም ደስ ይለኛል ማለት ነው። ሲቀጥል ደግሞ ከአረንጓዴ በኋላ። ያው ቡኒ ከለር ነው ቡኒ ከለር ቡኒ ቀለም በጣም ደስ ይላል አሁንም ቡኒ ከለር እንደ ቸኮላት አይነት ነውና ቡኒ ከለር ለምሳሌ ካልሳችን እንዲሁም ደግሞ ፀጉራችን መልካችን ቡኒኝ የሆነ አይናችን በተለይ ቡነኝ የሆነ በጣም ደስ ይለኛል ማለት ነው። ከለሩ ያ አይን ላይ ሲያርፍ በጣም ደስ ይለኛል። መኪና ራሱ ለምሳሌ መኪና ቡኒ መኪና ወይም ደግሞ ሰማያዊ መኪና ሳይ በጣም ደስ ይለኛል ሰማያዊ መኪና ማለት ነው። ቡኒ ከእኔ ቡኒኝ መኪናም ራሱ በጣም ደስ ይላል ለቤት ቡነኝ ከለር ቡንኝ ቀለም መሆን አለበት ለቤት ማለት ነው። ለመኪና ደግሞ ያው ሰማያዊ ቀለም መሆን አለበት። አንዳንዱ ደግሞ ያው ቀይም ቢሆን ለመኪና ሀሪፍ ነው ምንም አይልም። ብቻ እነዚህ ከረናቶች ደስ ይሉኛል ማለት ነው። በተለይ አሁን ላይ ደግሞ አይታችሁ ከሆነ እንደዚህ የሬምቦ ሬምቦ አካባቢ የሚወጣ ቀስተ ዳመና ቀስተ ዳመና በጣም ደስ ይላል ማለት ነው የተለያየ ብዙ ከለም አለው። ሰባት ከለር አለው ሰባት ከለሮች ተደባልቀው የሚሰጡት የሆነ ውብ የሆነ እይታ ለአይን የሚማርክ የሆነ እይታ አለ ማለት ነው። እና ሰባቱም ከለር እኔ ደስ ይሉኛል ግን በአንደኝነት የማስቀምጠው ቁጥር አንድ የማስቀምጠው ከለር ነጭ ነው በቃ ነጭ በጣም እወዳለሁ ነጭ ከለር። በጣም አድርጌ እወዳለሁ ማለት ነው ነጭ ከለር ለብዙ ነገር ይሆናል ማለት ነው። ጀልብያ ለብሼ ለምሳሌ ስሄድ ስህድ ነጭ ከለር ነው የሚሆን ሱና ጁምአ ሰላት ልሰግድ ስህድ ለምሳሌ ነጭ ከለር ነው ለብሸ እምሄድ ነጭ ቀለም ነው ለብሸ እምሄድ እና በዛ ምክንያት ያው እኔ ነጭ ቀለምን እንደ አንደኛ ተመራጭ አድርጌዋለሁ ማለት ነው። ነጭ ቀለምን እባካችሁ በደንብ ሀሪፍ ነው ወይ አይደለም ወይ የሚለውን ነገር ይኸው የእናንተንም ገስ እፈልጋለሁ ማለት ነው። ሰው ሁሉ በብዛት ያው የተለያየ ከለር አለ በተለያየ አጋጣሚ ይወዳል ማለት ነው። ከለር እንዲወድ ከለር እንዲወደድ የሚያደርገው ነገር ያው ውበት ያለው ነገር ላይ ሲያርፍ ነው። ለምሳሌ ውበት ያለው እቃ ላይ ሲያርፍ በየእቃው ሁሉ ይለያያል ማለት ነው። አሁን እኔ ለምሳሌ የያዝኩት ነጭ ወረቀት ቢይዝ ደስ ይላል ማለት አይደለም ግን ነጭ ቤት ቢኖረኝ እኔ በጣም

ጠዋት ምን ትበላለህ? ጠዋት የምበላው አብዛኛው ጊዜ ዳቦና ሻይ ነው ዳቦ ሁል ጊዜ በቋሚነት እመገባለሁ ማለት ነው። ዳቦ በአንዳንዴ ደግሞ ዳቦ በእንቆላል እበላለሁ ዳቦ በፍርፍር ዳቦ በምስር ዳቦ በክክ እያደረኩኝ አንዳንዴ ደግሞ ዳቦ በሽሮ እያደረኩኝ እመግባለሁ ማለት ነው። እና ዳቦ ሁል ጊዜ ለኔ እንደ ቋሚነት አድርጌ የምመገበው ምግቤ ነው ማለት ነው። አንዳንድ ቀን ደግሞ አልፎ አልፎ ከዳቦ ውጪ ፍርፍር ልበላ እችላለሁ ፍርፍር ባዶን ማለት ነው። ቅንጬ የሚባል የምግብ አይነት አለ እሱን እመገባለሁ። ቅንጬ እበላለሁ እንዲሁም ደግሞ በሻይ አድርጌ እመገባለሁ ማለት ነው። እና ማንኛውንም ምግብ ያው የመመገብ ፍላጎት አለኝ ጠዋት ጠዋት መመገብ ችሎታ አለኝ እና ጠዋት ግን በብዛት እኔ እንቁላልና በዳቦ እመገባለሁ ማለት ነው። አብዛኛው ማህበረሰብ ጠዋት ጠዋት ምንድነው? የሚመገብ ካለ ያው እንደኔ ዳቦን የሚመገብ አብዛኛው ማህበረሰብ ማለት ነው። ትናንሽ ህፃናቶች ትናንሽ ልጆች ጠዋት ጠዋት የሚመገቡት ፓስታ መኮረኒ ሩዝ እንዲሁም ደግሞ የተለያየ ለስለስ ያሉ ምግቦችን ይመገባሉ ማለት ነው። ምክንያቱም ህፃን ስለሆኑ መመገብ ከበድ ያሉ ወይም ደግሞ ደረቅ ያሉ ነገራቶችን መመገብ ስለማይችሉ እንዲሁም ደግሞ ጥርሳቸው ስላልበቀለላቸው ያው ትናንሽ ነገራቶችን እንደ ሹርባ አይነት እንደ ዳቦ እንደ ሩዝ አይነት እንደ መኮረኒ አይነት እንደ ፓስት አይነት ነገራቶችን ይመገባሉ ማለት ነው። ህፃን ልጆች እንዲ ደግሞም ደስ የሚለው ደግሞ እንደዚህ አይነት ምግብ ብንመገብ ነው እኛ ማለት ነው ምክንያቱም ያው ቀለል ያለ ምግብ ከተመገብነ ጠዋት የተለያዩ ስራዎችን መስራት እንችላለን ማለት ነው ቀኑን ሙሉ አእምሮአችን ንቁ ሆኖ ለተለያዩ ስራዎች እንዘጋጃለን ማለት ነው። እና ቀለል ያለ ምግብ ብንመገብ ጥሩ ይሻላል ጠዋት ጠዋት ከበድ ያለ ምግብ ምንመገብ ከሆነ እንደ ስጋ አይነት ነገር የምንመገብ ከሆነ ያው ሰውነታችን ይደክማል ያው አቅም ያጣል ያው እንደዛ እንዳይሆን እኛ ማድረግ ያለብነ ቀለል ያለ ምግብ መመገብ ነው ቀለል ያለ ነገር መውሰድ ነው ያለብነ ማለት ነው። ፓስታ ሾርባ መኮረኒ የተለያዩ ቀለል ያሉ ነገራቶችን ያው መመገብ አለብን እኛ ማለት ነው። ትላልቅ ሰዎች አይታችሁ ከሆነ አባወራዎች የሚመገቡት ያው ከበድ ያለ ነገሩን የሚመገቡ አንዳንዱ ጥብስ የሚበላ አለ ስጋ ጎረድ ጎረድ የሚበላ አለ እንዲሁም ደግሞ ጥሬ ስጋ የሚመገብ አለ ማለት ነው። ያ መሆን የለበትም ትላልቆች እንደውም እናንተ ስራ ስለምትወጡ አባቶቻችን ማድረግ ያለባቸው ምንድነው? መመገብ ያለባቸው ነገር ያው ቀለል ያለመኮረኒ ወይ ፓስታ ሩዝ ነገር ፍርፍር ነገር ራሱ ወይም ደግሞ እንቁላል እንቁላል ዳቦውን በዳቦ እንቁላል ብቻውን በዳቦ አድርጎ መመገብ ነው ያለብነ ማለት ነው። እና ሻይ መጠጣት ሻይ ደግሞ በጣም ትልቅ የሆነ ጠቀሜታ አለው ትኩስ ከሆነ ትኩስ ከሆነ እንደ ወተት ወተት በጣም ትልቅ የሆነ ጥቅም አለው ትኩስ ወተት አንደኛ ወተት ሲባል እንደምናውቀው ትልቅ የሆነ ሀይል ይሰጣል ሲቀጥል ደግሞ ወተት ጥንካሬ እናም ደሞ ሆዳችን እንዲሞላ ያደርጋል ማለት ነው። ትኩስ ከሆነ ደግሞ እሰቡት አእምሮን ያነቃቃል ማለት ነው እንደ ምግብ ማለት ነው ወተት ብዙነገር ብዙ ንጥረ ነገርን በውስጡ ስለያዘ ወተት ያው ትልቅ የሆነ ሚና ይጫወታል እና ያው ወተት ሀሪፍ ነው ለማለት ነው ወተት መውሰድ አለብነ መጠቀም አለብነ ትኩስ ቢሆን ይመረጣል ማለት ነው። ትኩስ ያልሆነ ወተት ያው ጥቅም የለውም አብዛሃኛውን ጊዜ ድብርት ያመጣል ማለት ነው። ጠዋት ጠዋት አሁን እኛ እኛ አካባቢ ለምሳሌ ጠዋት ጠዋት ሻይ መጠጣት ለምደው ትኩስ ሻይ መጠጣት ለምደው አንድ ቀን ሳይጠጡ ከሄዱ ራሳቸውን ይታመማሉ ማለት ነው። እና ራሳቸውን እንዳይታመሙ ሱስም ስለሆናቸው መጠቀም ያለባቸው ትኩስ ነገር ነው መጠቀም ያለባቸው ሻይ ሊሆን ይችላል ቡና ሊሆን ይችላል እንዲሁም ደግሞ ወተት ሊሆን ይችላል ብቻ ትኩስ የሆነ ና ያን ነገር መጠቀም ያው ደስ ሚል ነገር ነው እና ያው በዛ ምክንያት ያው ሻይ ነገር ትኩስ ነገር አይቀርም ማለት ነው። ጠዋት ጠዋት እኔ ራሱ አላስቀርም እንደዚህ አይነት ነገር ሁሌ ነው ምጠቀም ሻይ ትኩስ ነገር በደምብ ነው የምጠቀም ማለት ነው። ከምግብ ስንሄድ ደግሞ እንቆላል በደንብ እጠቀማለሁ እንቆላል ያው የተቀቀለ ሆኖ ትኩስ እንቁላል በደንብ አድርጌ ነው የምጠቀም ማለት ነው። ትኩስ እንቁላል የምጠቀመው በዳቦ ሊሆን ይችላል እንዲሁ በተለያየ ማያያዣ ሊሆን ይችላል ማለት ነው። ትኩስ ነገር የምጠቀመው ያን ስጠቀም ያው ቀኑን ሙሉ ቀለል ብሎ ሆዴ ቀለል ብሎ ይውላል ማለት ነው ከበድ ያለ ነገር ብትጠቀምሳ ምሳሌ ስጋ ብበላሳ ጥብስ ብበላሳ ቀኑን ሙሉ እንቅልፍ እንቅልፍ እያለኝ እያዛገኝ እውላለሁ ማለት ነው። እንደዛ እንዳይሆን ያው ቀለል ያለ ነገር መመገብ አለባችሁ። ቀለል ያለ ነገር ምግብ ተመገቡ ፓስታ ሩዝ መኮረኒ ያው ጠዋት ጠዋት መመገብ ጥሩ ነው

መብራት ሲቆረጥ ምን ታደርጋለህ? መብራት ሲቆረጥ የማደርገው የተለያዩ ነገራቶችን ቤት ውስጥ የተለያየ ነገር እሰራለሁ ማለት ነው። እቃ ማጠብ ሊሆን ይችላል እንዲሁም ደግሞ አሮጌ ነገራቶችን በመውጣት ንጹህ አዲስ ነገራቶችን ወደ ቤት በማምጣት አስገባለሁ ማለት ነው። እንዲሁም ደግሞ ከጓደኞቼ ጋር በመጫወት ከቤተሰቦቼ ጋር በመጫወት ከወንድሞቼ ጋር ከትናንሽ ወንድሞቼ ጋር በመጫወት ቀልድ በመጫወት ጨዋታ በመጫወት ከእነሱ ጋር የህፃን ጨዋታ በመጫወት እንደገናም ደግሞ ኳስ በመጫወት ከእነሱ ጋር ብዙ ነገር አሳልፋለሁ ማለት ነው። እንዲሁም ደግሞ ከእናትና ከአባቴ ጋር ከእናትና ከአባቶቼ ጋር ያው ደስ የሚል ጊዜ ይኖረናል ማለት ነው። ማህበራዊ ጊዜ ይኖረናል ማለት ነው ማለትም በአጭሩ ያው የቤተሰብ ጊዜ ይኖረናል ማለት ነው። ምክንያቱም መብራት ባለ ሰዓት ስልካችንን እናያለን ቻርጀር አድርገን ወይም ደግሞ ቲቪ እናያለን። ህፃናቶች ደግሞ እህቶቼ ወንድሞቼ ምንድነው? የሚያደርጉ በዛ ሰዓት ያው ቲቪ ከፍተው አሻንጉሊት ካርቱን ፊልም ያያሉ ማለት ነው። እኔ ደግሞ ያው ስልኬን ከፍቼ ያው ቲክቶክ ወይም ደግሞ ሌላ የሚያዝናናኝን ነገር አያለሁ ማለት ነው። ቤተሰቦቼም ደግሞ እንደዛ እነሱም ደግሞ የተለያየ ነገር ያደርጋሉ ማለት ነው። መብራትን ተጠቅመው ለምሳሌ እናቴ መብራትን ተጠቅማ ምግብ ልታበስል ትችላለች ልብስ ልታጥብ ትችላለች ዳቦ ልትጋግር ትችላለች ኬክ ልትሰራ ትችላለች መብራትን ተጠቅማ ማለት ነው። አባቴ ደግሞ ያው መብራትን ተጠቅሞ ያው ፒሲ ላፕቶፕ ሊጠቀም ይችላል ማለት ነው። የተለያዩ ስራዎችን በስልኩ ወይም ደግሞ በላፕቶፑ ሊሰራ ይችላል ማለት ነው። መብራት በሚጠፋ ሰዓትስ ባትሪ ሁላ በሚዘጋ ሰዓት ምንድነው? የምናደርግ ይኸው የአንድ የቤተሰብ ጊዜ ይኖረናል ማለት ነው። የተለያየ የሆነ ነገራቶችን እያወራን እየሳቅን እናሳልፋለን ማለት ነው። ያ ደግሞ ይጠቅማል የቤተሰብ ጊዜ በጣም ይጠቅማል የቤተሰብ ጊዜ ከሌለ ያው መራራቅ ይመጣል ማለት ነው። በእናትና በልጅ መካከል ትልቅ የሆነ ልዩነት ይኖራል ማለት ነው። በአባትና በልጅ ትልቅ የሆነ መራራቅ ይመጣል ማለት ነው። እንደዛ እንዳይኖር ያው የቤተሰብ ጊዜ ያስፈልጋል እና ስልኮቻችንን ማስቀመጥ ግድ ይለናል። እንዲሁም ደግሞ ፒሲዎቻችንም የምንሰራውን ነገር ቲቪ ማቆም አለብን ማለት ነው። እና የሆነ ጊዜ ለቤተሰብ ለቤተሰቦቻችን ጊዜ መስጠት አለብን ብዬ አስባለሁ ማለት ነው። ምክንያቱም ልጆቻችን ይፈልጉናል እኛ ደግሞ አባቶቻችን አባቶቻችንን እንፈልጋለን እናቶቻችንን እንፈልጋለን እንዲያጫውቱና ከእነሱ ጋር መጫወት ከእነሱ ጋር መቃለድ እንፈልጋለን ማለት ነው። ያ ጊዜ የሚሆነው ግን መብራት በሌለ ሰዓት ነው። ሻማ አብርተን ነው ሻማ አብርተን ነው ብዙ ነገር የምናደርግ ማለት ነው። እንዲሁ ደግሞ ስልካችን ዘግተን ነው ብዙ ነገር የምናደርግ የምናወራ ስላለፈው ነገር ስለሚያስቁ ነገራቶች እንዲሁም ደግሞ ተረት ተረቶች የተለያየ ነገር የምናደርገው ያው መብራት በማይኖርበት ሰዓት ነው። እና መብራት ባለበት ሰዓት ግን ያው ያው ምንም እርስ በእርሳችን የየራሳችንን ነገር ነው የምናደርግ ማለት ነው። ስልካችንን እንከፍታለን ከዛ ያው ቲክቶክ ማየት ነው ኢንስታግራም ቴሌግራም ያው መጫወት ነው መላላክ ነው እንደዛ መሆን የለበትም ማለት ነው። እንደዛ እንዳይሆን ያው እኛ ስልካችንን መተው አለብን ወይም ደግሞ ጊዜ መስጠት አለብን ለስልካችን ገደብ ማድረግ አለብን እና ማለት ነው። ሁል ጊዜ ስልካችን ላይ መፍጠጥ ሳይሆን አንዳንዴ ስልካችንን አስቀምጠን ስልካችንን ስዊች ኦፍ አድርገን ከቤተሰቦቻችን ጋር መገናኘት አለብን እና ማለት ነው። ምክንያቱም ቤተሰቦቻችን የኛ ሁሉ ነገራችን ስለሆኑ ከእነሱ ጋር ሆነን ማሳለፍ አለብን ጊዜ ማለት ነው። እና ለቤተሰቦቻችን ጊዜ መስጠት አለብን ለማለት ነው። አባት ነው አብዛኛውን ጊዜ አባወራ ወይም ባል ለልጆቹ ጊዜ አይሰጥም ማለት ነው። ምክንያቱም ስራ ቆይቶ ስለሚመጣ ጠዋት ተነስቶ ስራ ይሄዳል እዛ ደግሞ ማታ አምሽቶ ይመጣል ከዛ በኋላ ያው ልጆቹ ሲመጣ ልጆቹ ተኝተው ያገኛቸዋል ማለት ነው። እና በዛ ምክንያት እንዳልቀሰቀሳቸው በማለት ቀጥታ እሱም ወደ አልጋ ሆዶ ይተኛል እና እናትና ልጅ ይራራቃል። አባትና ልጅ ይራራቃል እና አባትና ልጅ እንዳይራራቅ ያው ግዴታ ስልክ መብራት ነገር ማቆም አለብን እነ ቴሌቪዥን ማቆም አለብን እነ ስልክ ማቆም አለብን የተለያዩ ሶሻል ሚዲያዎችን ማቆም አለብን ማለት ነው። ከቤተሰቦቻችን ጋር ለመገናኘት እና ይኸው ይሄ ነው ያለው ይኸው እናቶች ደግሞ ያው መብራት ሲጠፋ ምን ያደርጋሉ? ካለን እናቶች በብዛት መብራት ሲጠፋ ቁጭ ነው የሚሉ ስራ አይሰሩም ማለት ነው። መብራት ከሌለ የፈለገ የፈለጉትን ነገር ማብሰል አይችሉም የፈለጉትን እቃ ቆሻሻ ማጠብ አይችሉም ማንሳት አይችሉም። ስለዚህ ቁጭ ብለው ከእኛ ጋር ይጫወታሉ ማለት ነው። ያ መሆን አለበት አንዳንዴ እናቶች እንዲያርፉ ይረዳቸዋል ማለት ነው። አባቶችም ደግሞ የቤተሰብ ጊዜ እንዲያገኙ ይረዳቸዋል ይረዳቸዋል ለማለት ነው

በቤተሰቡ ምን አይነት በዓላት ታከብራላችሁ? የኛ ቤተሰብ ሁለት በዓላት ያከብራል አንዱ ኢደል አልሀዳ እና ኢደል አልፊጥር ነው የሚያከብረው ማለት ነው። ሁለቱን በዓል በተለየ መልኩ እናከብራቸዋለን። እንዴት ነው የምናከብራቸው ካልነ? ቤታችን ውስጥ አሮጌ ነገራቶችን በመውጣት አሮጌ እቃዎችን በመውጣት አዲስ እቃዎችን በመግዛት ቤታችንን እናስውበዋለን ማለት ነው። ሲቀጥል ደግሞ የቤታችንን ግድግዳ የተለያዩ ቀለማት ቆንጆ የሚባል ቀለማት በመቀባት። በማጽዳት ቤቱን ወለሉን በማጽዳት ግድግዳውን በማጽዳት ጣራውንም በመዝዳት እንዲሁም ደግሞ መገረጃውን አሮጌ መገረጃውን በመውጣት እና አዲስ መጋረጃ በመተካት። ሶፋ ደግሞ አዲስ ሶፋ አዲስ የሶፋ ልብስ በማስገባት የመጅሊስ ደግሞ አዲስ የመጂሊስ ልብስ በማስገባት ቤታችንን እናስውበዋለን ማለት ነው። እኛ ለበአል ማለት ነው ይሄን የምናደርገው በተለይ የኢደል ፍጥረን ባህል በዚህ መልኩ እናከብረዋለን ማለት ነው። በደንብ አድርገን ደስ ብሎን እንድንውል ያደርገናል ማለት ነው። እና የኢደል ፊጥር ባህል ለኔ በጣም ደስታን ይሰጠኛል። ከቤተሰቤ ጋር የምገናኝ ሁሉ ቤተሰቦቼ ወደ እኛ ቤት ይመጣሉ እና ማንኛውንም ነገር አብረን እናደርጋለን ማለት ነው። ለምሳሌ ያው ዶሮ ይታረዳል። በግ ይታረዳል ፍየል ይታረዳል ከዛ በኋላ የቤተሰቡ አባል ሁሉ ይጠራ እና ምሳ ይጠራል ማለት ነው። ምሳ ከተጠራ በኋላ ያን መስተንግዶ ተስተናግዶ እንዲሁም ይሄዳል ማለት ነው። እንዲሁም ደግሞ አንዳንዴ ደግሞ ያድራል ከእኛ ቤት ያድራል እዛ ካደረ በኋላ በበነገታው ይሄዳሉ ማለት ነው። ቤተሰቦቼ እና እንደዛ ነው የምናደርግ በዓላችን ማለት ነው። ከአንዳንዴ ደግሞ እኛ ምን እናደርጋለን ያው ቤት ከምናደርግ ይልቅ ወደ ቦታ ወደ ሌላ ቦታ በመውጣት ሰዎችን በመዘየር እናሳልፋለን ማለት ነው። የኛ ሰዎችን ሰላም በማለት እንኳን አደረሳችሁ እንኳን ለበዓሉ አደረሳችሁ እያለነ በዚህ መልኩ እናከብረዋለን ማለት ነው። የማንሄድበት ቦታ የለም ያው ሩቅ አገር ሩቅ ቦታ እንሄዳለን እየደወልን ቤተሰቦቻችንን እንጠይቃለን ማለት ነው። እንዴት ናችሁ ደህና ናችሁ? በዓሉ እንዴት ነው እንዴት ዋላችሁ ምናምን? ቤቢ ደህና ነው እንደዚህ አይነት ነገርን እያልነህ እናሳልፋለን ማለት ነው። በበዓል ሰዓት ማለት ነው እንዲሁም ደግሞ በበዓል ሰዓት ወደ መስጊድ በመህድ ወደ መስጊድ በመህድ በእግራችን በመህድ አላሁ አክበር አላሁ አክበር እያልን ተክቢራ እያደረግን የአላህን የአላህን ስም እያላቅን ወደ መስጊድ እንሄዳለን ማለት ነው። በእግራችን ከዛ በኋላ ይኸው ሰላታችንን ስግደታችንን ጸሎታችንን ያው ከሰገድነ ከጨረስነ በኋላ ወደ ቤት ተመልሰን እንመጣለን ማለት ነው። በእግራችን አሁንም በእግራችን እንመጣለን ማለት ነው። እና ከመጣን በኋላ ያው የተስተናገደውን ምግብ ያው ቁጭ ብለን ቀርበን ያን የተስተናገድልንን የቀረበልንን ምግብ እንዳለ ከቤተሰቡ ጋር ተሰባስበን በንድ በአንድ ማድ ሆነን እንመገባለን ማለት ነው። እና ያ ጊዜ በጣም ናፍቆኛል እና በዚህ መልኩ ነው የምናከብረው እኛ ማለት ነው። የኛም ባዕልና በጣም ደስ ይላል ብቻ በዓል በዓል ቤተሰብን ያገናኛል። እንዲሁም ደግሞ ደስታን ይሰጣል የተጠላሉ የተቀያየሙ አካላትን የቤተሰብ አባላትን ያስታርቃል ማለት ነው። ለምሳሌ ወንድምና ወንድም ከተጣላ ከተቀያየመ በበዓል ሰዓት ያው በፈገግታ ይቀበለዋል ማለት ነው። ወንድሙን አፉ በለኝ ይለዋል ይቅር በለኝ ይለዋል እና አብሮ ይመገባሉ ይቅር ይባባላሉ እና በዛ መንገድ ያው እናሳልፈዋለን ማለት ነው። እና በበዓል ሰዓት የሚጣላ ማንም ሰው የለም ማንም ሰው በበዓል ሰዓት አይጣላም ሁሉም ሰው በበዓል ሰዓት ደስተኛ ነው። ደስታን ብቻ ነው የሚያገኘው ማለት ነው። ጠብ የሚባል የለም የስድብ ጠብ የለም የእጅ ጠብ የለም እና በደስታ ነው የሚውሉት ማለት ነው። በበዓል ሰዓት እና ብቻ በበዓል ሰዓት ያው እንደዚህ ብዙ ነገራቶች ይደረጋሉ ብዙ ደስታዎች አሉ ብዙ ጨዋታዎች ብዙ ፌሽታዎች አሉ። እና አይረሳኝም ለማለት ነው እንዲሁም ደግሞ ወደ ተለያይ አካባቢ ወደ ዙረት እንወጣለን ወክ እንወጣለን በእግራችን ማለት ነው። እንዴት ነው ሌላ ቦታ ያለውስ የባህል ሁኔታ በምን መልኩ እያከበሩት ነው የሚለውን ለማየት እየዞርን እናያለን ማለት ነው። እና በጣም ይገርማል ብቻ የነበረው ሁኔታ በባእል የሚገጥመን ነው። ሁኔታ በጣም ደስ ይላል። አዳዲስ ልብስ ይገዛልናል ያን አዳዲስ ልብስ ለብሰን ነው የምንሄደው ህፃናቶች ሁሉ በአዳዲስ ልብስ ያሸበርቃሉ። በደዲስ ጫማ ያሸበርቃሉ ሁሉም ሰው በዛ ሰዓት የሚራብ የለም። በበዓል ሰዓት የሚራብ ሰው ያለ አይመስለኝም ሁሉም ሰው በልቶ ጠጥቶ ነው። ያንን በዓል የሚያሳልፈው ደሃውም ይሁን ሀፍታም ይሁን እኩል ነው። በበአለ ሰዓት የሚስተናገደው አመሰግናለሁ

ስለ ልጅነትህ የመኖሪያ ቤትህ ንገረኝ? የልጅነቴ ቤት የመኖሪያ ቤቴ በጣም ደስ የሚል ቤት ነበረ ከጭቃ ነበር የተሰራ ግን ቤቱ የጭቃ ቢሆንም ልባችን ግን ከወርቅ ነበር የተሰራው የወርቅ ነበረ ልባችን ማለት ነው። አሁን ግን ይኸው ልባችን ከጭቃን የተሰራ ቤቱ ግን ይኸው ከወርቅን የተሰራ ማለት ይቻላል ማለት ነው። እና ያደኩበት የልጅነት ቤቴ እስካሁን ያልረሳኝም ደስ የሚል የሆነ ቤት ነው። የነበረ ትንሽ የሆነች አቅም ነው የነበረ እና እኛ ገንዘብ አልነበረንም ያው ቤታችን ደግሞ ከጭቃን የተሰራ የነበረና። ይኸው በጣም ያው ብቻ ደስ ይለን ነበረ ከዝናብ ይጠብቀናል ከፀሀይ ይጠብቀናል ከተለያዩ ነፋሳቶች ከተለያዩ የአየር ሁኔታዎች እንጠብቅበታለን ማለት ነው። ቤታችንን እና ቤቴ በጣም ደስ ትለኝ ነበር የኔ ቤት እና እስካሁን አረሳትም ቤቴን። ቤቴ መች ጠፋኝ እስካሁን ድረስ ማለት ነው። አለ እስከሆን አስታውሰዋለሁ ሽጠን ነው የመጣነው ግን አሁን ሌላ ቦታ ሰርተናል። ግን ያኔ በጣም ሁሌ ጓጉቼ ቤቴ እንድገባ እናፍቅ ነበረ ማለት ነው። ለምሳሌ እንዴት ነው ምናፍቅ ያው ትምህርት ቤት በምህርት ሰዓት ከትምህርት ስመለስ ወዲያው ሩጬ ወደ ቤቴ ነው ለመግባት የምቻኮል ማለት ነው። እንዲሁም ደግሞ ቁርአን ከሄድኩ በኋላ ወዲያው ወደ ቤቴ ነው የሩጬ ለመግባት። የምሮጥ ማለት ነው የምቸኩል እንዲሁም ደግሞ ጨዋታ ከተጫወትኩ በኋላ ኳስ ከተጫወትኩ በኋላ እንዲሁም ደግሞ ዝም ብዬ ስዞር ስዞር ቆይቼ ወደ ቤቴ ለመግባት እጓጓ ነበረ ማለት ነው። ቤቴ ሁሉ ነገሬ ነበረች እንዲሁም ደግሞ ተጣልቼ ወይም ደግሞ ከሰው ጋር ተጣልቼ ከጓደኛ ጋር ተደባድቤ ሩጬ የምገባው ወደ ቤቴ ነበረ። ሲጨልምም ወደ ቤት ነበረ ምግባ እንዲሁም ደግሞ ፀሀይ ሲኖር ፀሀይም ሲያስመርረኝ ወደ ቤቴ ነበረ የሚገባ። የምገባ ዝናብ ሲሆን ደግሞ ዝናብ በጣም ሲዘንብ ወደ ቤቴ የነበረ የምገባና ሁሉን ነገር የማደርገው። ሁሉ ነገር ችግር ነገር ሲያጋጥመኝ ወደ ቤቴ ነበር የምገባው እና ቤቴ እስካሁን ድረስ አይረሳኝም። አስታውስሻለሁ የድሮ ቤቴ አሁን ግን ይኸው ትልቅ ሆንኩና የተለያየ ነገር አደርጋለሁ ከቤቱ ውጪ በመውጣት ከጓደኛዬ ቤት አደራለሁ እንዲሁም ደግሞ አርፍጄ እገባለሁ መሼ አልልም ነጋ አልልም ማለት ነው። ወደ ቤቴ እገባለሁ ያ የሆነበት ምክንያት እዛው ስላደግኩ ነው። ድሮ ግን ያው የልጅነቴ ቤቴ እስካሁን አትረሳኝም የደስታ ቤት ነው የነበረ የጨዋታ ቤት ነው የነበረ። ገንዘብ ትንሽ ቢኖርም ግን ፍቅር ነበረ እንዋደድ ነበረ እርስ በእርሳችን እንዋደድ ነበረ ማለት ነው። አሁን ግን ያው ትንሽ ገንዘብ ሲመጣ ያው እርስ በእርሳችን መጨካከን ጀመርን። ቤቱም ራሱ ፈረሰ ማለት ነው ያ የድሮ ቤቴ ቤት አልመሰለኝም ማለት ነው። እና በዛ ምክንያት ያው ለቀቅነውና አሁን ሌላ ቦታ ነው ያለው። አሁን ቤቴ ላይ አይደለሁም ያለው ቤቴ ተሽጧል ማለት ነው። ሽጠነው የመጣን ቤታችንን እና ብቻ ዞሮ ዞሮ ያው ያንን ጊዜ አልፏል አሁን ላይ ያለንበት ቤት ሌላ ቦታ የስሚንቶ ቤት ነው ያለነው ማለት ነው። ብቻ ቤቱ ብቻ ሳይሆን ሰፈሩም ራሱ በጣም ደስ ይል ነበረ ደስ የሚል ጊዜ ነበር ያሳለፍኩኝ እኔ። ሰፈሬ እየሳቅኩኝ እየተደሰትኩ ነበር ያለፍኩኝ እና በዛ ሰዓት ብቻ አይረሳኝም ጊዜው። የልጅነት ቤቴ በጭቃ ቢሰራም ልባችን ግን ከወርቅ ነበር የተሰራ ከዳይመንድ ነበር የተሰራ ልባችን። ቤቱ ግን በጭቃ ነበር የተሰራ በጭቃ ተቦክቶ ነበር የተሰራ ቤቱ። ያሳዝናል ብቻ አሁን ላይ ግን ቤቱ በስሚንቶ ተሰራ ልባችን ግን ድንጋይ ሆነ ልባችን ሸክላ ሆነ ጭቃ ሆነ ማለት ነው። እና የልጅነት ቤቴ እስካሁን ይረሳኝም ማለት ነው። ትንሽ ነበረች ጎጆ ታክል ነበረ። እንደገና ሞጣጣ ነበረች አንዳንዴ ደግሞ ያው ዝናብ ያስገባል አንዳንዴ ፀሀይ ያስገባል አንዳንዴ ብርድ ያስገባልና። ብቻ ያው ደስ ይል ነበረ እንዴት ብዬ ልናገር ማለት ነው። እናትና አባቴ የነበሩ እዛ ቤት ሲያሳድጉኝ ለመጀመሪያ ጊዜ አይንን ስገልጥ እዛ ቤት ሆኜ ነው አይኔን የገለጥኩኝ። አይኔን እንድከፍት ለመጀመሪያ ጊዜ አይኔን የከፈትኩኝ እዛ ቤት ውስጥ ሆኘ ነውና ብቻ አይረሳኝም ያ ጊዜ። ያ ያ ጊዜ ያ ያሳለፍኩት የእድሜ ጊዜ አይረሳኝም። እና ይኸው እናቴንም አያቴንም አላ ያቆይልኝ በማለት ዱአ አደርጋለሁ። አያቴን አላ ያቆይልኝ አለ ያቆይልኝ አለ እቆያት። እንደው ምንም እንትን አይበላት ያኔ የልጅነት ቤቴ እሷ ነበረች እሷን ያደመቀችልኝ እናቴ ነበር አያቴ ነበር ያደመቁልኝና። አላ ያቆያቸው አላ ያቆያቸው ያው አሮፕ። ብቻ እንደዛ ነበር እና ደስ የሚል ጊዜ ነው ያሳለፍኩኝ በቤቴ በልጅነት ቤቴ አመሰግናለሁ።

በዚህ ቅዳሜና እሁድ ምን ታደርጋለህ? እኔ ቅዳሜና እሁድ የማደርገው የተለያዩ የቤት ስራዎችን አደርጋለሁ ማለት ነው። ከጓደኞቼ ጋር በመገናኘት እንጫወታለን ጌሞችን እንጫወታለን ኳሶች ኳስ እንጫወታለን ቮሊቮል ባስኬትቦል እንጫወታለን ምክንያቱም ከስራ በኋላ ከትምህርት በኋላ የማገኘው ሰዓቴ ነውና ቅዳሜና እሁድ በደንብ አድርጌ አሳልፈዋለሁ ማለት ነው። በአሁኑ ቅዳሜና እሁድ የማደርገው ነገር ምንድነው? ቁጭ ብዬ ቮይስ ሪከርድ ይሄን እንደዚህ መቅዳት ነው ማለት ነው። ይሄን ቮይስ ሪከርድ ማለት ነው እና በዚህ መልኩ አሳልፈዋለሁ ሲቀጥል ደግሞ ከጓደኞቼ ጋር የተለያየ መናፈሻዎች በመሄድ እንዝናናለን ማለት ነው። ምግብ እንመገባለን የተለያዩ ለስለሰዎችን አብረን እንጠጣለን። እንዲሁም ደግሞ ያው አንዳንድ ኳስ ቦታ እንጫወታለን ማለት ነው። ኳሶችን እናያለን በዚህ መልኩ እኔ ቅዳሜና እሁድን አሳልፈዋለሁ ማለት ነው። አንዳንዴ ደግሞ በተለይ ጠዋት ጠዋት እነሳና ቁርስ በልቼ ትንሽ ስፖርት እሰራለሁ ማለት ነው። የተለያዩ የስፖርት አይነቶችን እሰራለሁ ሶምሶማም ሊሆን ይችላል። ሩጫም ሊሆን ይችላል እንዲሁም ደሞ ቁመን የምንሰራቸው እንደ ፑሽ አፕ እንደ ፑል አፕ እንደ ዲግ አፕ አይነት ነገራቶችን። ቅዳሜና እሁድ እሰራለሁ ማለት ነው። ከዛ በኋላ ምንድነው የምናደርገው? ከተጫወትን በኋላ ማታ ላይ አብዛኛው ጊዜ ልብስ አጥባለሁ ማለት ነው። ልብሴን አጥቤ አሰጣለሁ ማለት ነው። ካሰጠው በኋላ ያው ለሰኞ እንዲደርቅልኝ አደርጋለሁ ማለት ነው። እና እኔም ደግሞ ሻወር እወስዳለሁ የምሰራው አብዛኛው ቅዳሜና እሁድ ይሄን ስራ ነው እየሰራው የምቆይ ማለት ነው። አሁን ደግሞ አዲስ ስራ ደግሞ እየመጣ ይመስለኛል። ቅዳሜናእሁድ ልሰራ ያሰብኩት ደግሞ አሁን ምናልባት ያው አሁን የተለያየ የትምህርት ሰነዶችን እየጻፍኩ የመመረቂያ ወረቀ የመመረቂያ ወረቀቶችን። እየጻፍኩ ነው ያለሁት ያንን ወረቀት አዘጋጃለሁ ማለት ነው። አሁን በዚህና ቅዳሜ እንወድ ማለት ነው። እና እናም ደግሞ ሲቀጥል ደግሞ የተለያዩ ፕሮግራሞችን በስልኬ እከታተላለሁ የተለያዩ ቲቪሾዎችን እነ ኢቢኤስን ኢቢኤስ ውስጥ ያለ እነ ሴፉ ፋንታውን እነሱ የሚያዘጋጀውን ፕሮግራም ከዛ በቀጥታ እከታተላለሁ ማለት ነው። የእሱን ፕሮግራም እና በዚህ መልኩ ያው ቅዳሜና ወድን አሳልፋለሁ ብዬ አስባለሁ። እንግዲህ ካልሆነ ደሞ ምንድነው? ያው ለዘመዶቼ እየደወልኩኝ ለእናት ለአባቴ እየደወልኩኝ ለአያቴ እየደወልኩኝ ደህንነታቸውን እጠይቃለሁ ማለት ነው። እንዴት ናችሁ ደህና ናችሁ? ሀገሩ ደህና ነው ሁሉ ነገር ደህና ነው። እያልኩኝ እንዲሁም ደሞ የሆነ አዳዲስ ጨዋታዎችን አብሬ ከእነሱ ጋር በመጫወት አሳልፋለሁ ማለት ነው። የተለያዩ ቀልዶችን ምን እንደተፈጠረ ምን እንደተከሰተ ያው እነሱን ከእነሱ ጋር ሆኜ እጫወታለሁ ማለት ነው። እና ይሄን በማድረግ ያው እኔ ቅዳሜናእሁድን ያንን ጊዜ አሳልፋለሁ ብዬ አስባለሁ ማለት ነው። እና ያው እኔ የማደርገው ነገር ምንድነው? ቅዳሜናእሁድ ይሄን ነው። ሌላ የማደርገው ነገር ደሞ ቅዳሜና እሁድ የተለየ ነገር ብዬ የማስበው ምንድነው? አንዳንድ ጊዜ ያው አጠናለሁ ቅዳሜ እሁድ ማለት ነው። ምክንያቱም ሰኞ ፈተና ካለኝ ቅዳሜን እንወድ አነባለሁ ትንሽ ኮምፒውተር ውስጥ በመግባት የተለያዩ የኮምፒውተር ስራዎችን በማየት አዳዲስ ነገራቶችን የተለቀቁ ነገራቶችን በማየት ለሰኞ ዝግጁ እሆናለሁ ማለት ነው። እና በዚህ መልኩ ብቻ እኔ ቅዳሜና እሁድን አሳልፈዋለሁ ብዬ አስባለሁ ማለት ነው። ያውኑን ቅዳሜ እንወድ ማለት ነው። አሁን ከዘረዘርኳቸው አንዱ ውስጥ ወይም ደግሞ አንዱ ብቻ ሳይሆን ሁለት ወይም ሶስት ነገር አደርጋለሁ ብዬ አስባለሁ ቅዳሜኔ እሁድ ማለት ነው ሌላ ቀን ትምህርት ስለሆንኩኝ እንዲሁም ደግሞ ከትምህርት በኋላ ስራ ስለሆንኩኝ ጊዜ ስለማይኖረኝ። የቅዳሜና እሁዱጊዜ ኧ የማደርጋቸው ነገራቶች ተወስኗል ማለት ነው። ቅዳሜና እሁድ ብቻ ነው የማደርጋቸው እንደዚህ አይነት ነገራቶች። ሌላ ቀን አልመርጥም ማለት ነው። እና ያው በዚህ መልኩ እኔ ብቻ ያው ቀዳሜና እሁድን አሳልፈዋለሁ። አዲስ ነገር የለም። እኔ ጋር ያው አብዛኛው ሰው ጓደኞቼም ወይም ደሞ ሌላ ሰዎች ምንድነው? የሚያደርጉ ቅዳሜና አሁድ ካልን። ቅዳሜና እሁድ ወአብዛኛው ጊዜ ወደ ቤተሰቦቻቸው ቀጥታ ይሄዳሉ። ቀጥታ ይሄዱና ወደ ቤተሰቦቻቸው ከእነሱ ጋ ተዝናንተው ተጫውተው እንዲሁም ደሞ የሚሸጥ ነገር ካለ ሽጠው ነግደው እንዲሁም ሞ እቃ ገዝተው ይመጣሉ ማለት ነው። ቅዳሜኔ እሁድ ማለት ነው። አብዛኛው ጓደኞቼ የሚጠቀሙት ነገር ይሄ ነው። ቅዳሜና እሁድ ማለት ነው። እኔ እኔማ ምንድነው የማያደርግ ቅዳሜና እሁድ። ወይ አነባለሁ ወይ ልብስ አጥባለሁ ወይም ደግሞ ኳስ እጫወታለሁ ከጓደኞቼ ጋር ዘና እላለሁ። ስፖርት እሰራለሁ እንዲሁም ደሞ ያው ምግብ ቤትም እየሄድኩ ደግሞ ልመገብ እችላለሁ የተለያዩ ምግብ ቤቶችን ማለት ነው። አዳዲስ ምግብ ቤቶች እየሄድኩኝ ጥሩ ነገር ለመመገብ እሞክራለሁ ማለት ነው። ማለት ነው እና በዚህ መልኩ ነው። እኔ ቅዳሜና እሁድን የማሳልፈው እና ያው አዲስ ነገር የለውም። እኔ የማሳልፍበት ሁኔታ ብቻ ደስ ይላል ቅዳሜናእሁድ ያሁኑ ቅዳሜናእሁድ ብዙ ነገር ለማድረግ አስቤያለሁ አመሰግናለሁ።

በተፈጥሮ ውስጥ መራመድ ትወዳለህ? በጣም እንጂ በተፈጥሮ ውስጥ መራመድ እወዳለሁ። በተለይ አረንጓዴ በበዛበት ስፍራ ውስጥ አታክልት ቦታ ውስጥ ብራመድ በጣም ደስ ይለኛል። እንዲሁም ደግሞ ከአትክልት ስፍራ ውጪ ደግሞ ለምሳሌ ፏፏቴ የፏፏቴ ውሃ ያለበት፣ ለምሳሌ ውሃ ያለበት በወንዝ ዳር መራመድ በጣም ደስ ይለኛል። ደስታን ይሰጠኛል ማለት ነው። ተፈጥሮን እንዳደንቅ ያደርገኛል። አእምሮዬን ሰላም ይሰጠኛል ጥሩ የሆነ አየር እንድስብ ያደርገኛል ማለት ነው። እና ብዙ የሆነ ደስታን ይሰጠኛል ማለት ነው። በተፈጥሮ ውስጥ መራመድ እንደዚህ አይነት ደስታ ይሰጠኛል። እንዲሁም ደግሞ በተራሮች መውጣት መውረድ ደስታን ይሰጠኛል ማለት ነው። በተራሮች በምወጣ ሰዓት በተራራው በምወርድ ሰዓት የተለያየ የሆነ ደስታን ይሰጠኛል ማለት ነው። እና አረንጓዴ ነገራቶችን በመሰቃቀል ዛፍ ላይ በመንጠላጠል ሊሆን ይችላል፣ ተራራ ላይ በመንጠላጠል ሊሆን ይችላል፣ እንዲሁም ደግሞ ውሃ ውስጥ በመግባትና በመዋኘት ሊሆን ይችላል። በዛ ምክንያት ያው እኔ በጣም ደስ ይለኛል ማለት ነው። እንደዚህ የተፈጥሮ ነገራቶችን መተግበር፣ ማድረግ፣ መታየት በዛ መልኩ መራመድ፣ ሁሉም ነገር ደስ ይለኛል ማለት ነው። እና የተፈጥሮ ነገራቶች መጠቀም አለብን ብዬ አስባለሁ ማለት ነው። አንድ ሰው ደስተኛ መሆን ከፈለገ አረንጓዴ አትክልት ሄዶ መቀመጥ አለበት። ከዛ መቀመጥ እንዲሁም ደግሞ ውሃ ወንዝ ዳር መቀመጥ አለበት ማለት ነው። ከዛ በኋላ ጭንቀቱን ይረሳል እንደዛ ካልሆነ ግን ያው አብዛኛው ጊዜ ስልክ ላይ የምናሳልፍ ከሆነ፣ ቤታችን ውስጥ የምናሳልፍ ከሆነ፣ እንዲሁም ደግሞ የተለያየ ቢሮ ውስጥ ስራ ላይ የምናሳልፍ ከሆነ ይኸው አእምሮአችን ብቻ ሊጨነቅ ይችላል ማለት ነው። ያን አእምሮአችንን ለማፍታታት ምን ማድረግ አለብን? ተፈጥሮአዊ የሆኑ ነገራቶች ጋር መሳተፍ አለብን ማለት ነው። ፏፏቴ ሊሆን ይችላል፣ ወንዝ ሊሆን ይችላል፣ ሳር ላይ መንከባለል ሊሆን ይችላል፣ የተለያየ የተፈጥሮ ቦታ አሸዋ ውስጥ መግባት ሊሆን ይችላል። እንዲሁም ደግሞ በዋሻ ውስጥ መግባት ሊሆን ይችላል፣ በተራሮች መሰቀል፣ መውረድ ዛፍ ላይ መውጣት ሊሆን ይችላል። እና የተለያየ ቦታ የተለያየ ነገር ማድረግ ሊሆን ይችላል። እና ተፈጥሮ የምትደነቅ ነገር ናት። እና ተፈጥሮ ራሷ የሆነ ውበት አላት። ተፈጥሮ አረንጓዴ ውበት አላት። ደስ የምትል ውበት አላት። ሽታዋም ደግሞ በጣም ደስ የሚል አየር እንዲህ እንዲገኝ ያደርጋል ማለት ነው። ለምሳሌ አረንጓዴ እጽዋትን ሳርን ብናይ ለምሳሌ ሳር አአሁን በብዛት ወይም ደግሞ ሳርን ትዉትና ለምሳሌ ዛፍን ብንይ ዛፍ ካለ ለምሳሌ ካርቦንዳይኦክሳይድ እንዲመጠጥ ያደርጋል ማለት ነው። እና ኦክስጅን በአግባቡ እንድናገኝ ያደርገናል ማለት ነው። እና ቀዝቀዝ ያለ የአየር ሁኔታ እንዲኖር ያደርጋል ማለት ነው። ይሄ እጽዋት በመኖሩ እጽዋት የሌለበት በረሃ የሆነ ቦታ ግን ካያችሁ በጣም ብዙ የሆነ ሙቀት አለ። እንዲሁም ደግሞ የካርቦንዳይኦክሳይድ ብዛት አለ። ሙቀት ይፈጠራል ማለት ነው። ቅዝቃዜ የሚባል ነገር የለም። እና እንደዛ ሊሆን ስለሚችል ያው አብዛኛውን ጊዜ ያው መጠቀም ያለብን፣ መራመድ ያለብን፣ ማየት ያለብን፣ መዞር ያለብን በተፈጥሮ መሃል ነው። በተፈጥሮ ውስጥ ነው መሄድ ያለብን። በሳር ውስጥ መግባት አለብን። በውሃ ውስጥ መግባት አለብን። ተፈጥሮን ማድነቅ አለብን ማለት ነው። የተሰራው ለእኛ ነውና ማለት ነው። ይሄ ሁሉ ነገር የተሰራው ለእኛ ነው። ለእኛ ጥቅም ሲባል ነው አላህ አላህ ይሄን ሁሉ ነገር የሰራልን። እና ይኸው ተፈጥሮን ማድነቅ አለብን ማለት ነው። እና ይኸው ተፈጥሮ የማይወዱ ሰዎች አሉ በብዛት አሁን እስር ቤት ውስጥ ያሉ ለምሳሌ ተፈጥሮን ተፈጥሮ ጭራሽ ያልደረሰችባቸው አለች ማለት ነው። አይቷዋት የማያውቁ አሽተዋት የማያውቁ የተፈጥሮን ጣዕም የረሱት ብዙ ሰዎች አሉ ማለት ነው። እስር ቤት ውስጥ የገቡ፣ እስር ቤት ውስጥ የገቡ ወንድሞቻችን አባቶቻችን ሊሆን ይችላሉ እናቶቻችንም፣ ወንድሞቻችን እስር ቤት ውስጥ ገብተዋል እና አንዳንድ የገቡ ሰዎች ለምሳሌ እዛ ውስጥ ምንም አይነት የተፈጥሮ ሁኔታ አያገኙም ማለት ነው። የለም የተፈጥሮ፣ የተፈጥሮ ሁኔታ ከእነሱ ጋር የለም ማለት ነው። ሲወጡ ብቻ ነው ሊያገኙት የሚችሉ። እና ያው ተፈጥሮ አይደርስባቸውም እነሱም ደግሞ አይደርሱበትም ማለት ነው። እና ብዙ አይነት ጉዳት አለ ለማለት ነው አሁን ላይ በህይወት እያላችሁ ተፈጥሮ ልታደንቁ ይገባችኋል ማለት ነው። ወደ ሳር ውስጥ መሄድ አለባችሁ። ወደ እጽዋት፣ ወደ ጫካ ውስጥ መግባት አለባችሁ። ወደ ተራራ ውስጥ መግባት አለባችሁ። ዋና ውስጥ መግባት አለባችሁ። እንደዛ ካልሆነ ያው እናንተ ትጎዳላችሁ ብዬ አስባለሁ ማለት ነው። ብዙ ነገር ያመልጣችኋልና ተፈጥሮን ታጡታላችሁ ለማለት ነው። ያው እኔ እንኳን የተፈጥሮ ያለኝ ነገር ይሄ ነው አመለካከት በተፈጥሮን በጣም ነው የምወድ። አመሰግናለሁ

የድሮ ፎቶዎችህን ትይዛለህ? የድሮ ፎቶዎቼ አንድ ፎቶ አለኝ እኔ በልጅነት የተነሳሁት ማለት ነው ከጓደኞቼ ጋር በመሆን በልጅነቴ ተነስተናል ማለት ነው። እንደውም አንዳንድ ብር አዋጥተን ትዝ ይለኛል። ፎቶ ቤት በመሄድ ያው ለአምስት ሆነን ያን ፎቶ ተነስተናል ማለት ነው እና እስካሁን ድረስ ያ ፎቶ አለ። እኔ ቦርሳ ውስጥ ማለት ነው እንዲሁም ደግሞ እኔ ስልክ ውስጥ ያ ፎቶ አለ ማለት ነው ምክንያቱም የልጅነት ፎቶ ማለት ማስታወሻ ነው። ልጅ ልጅ እያለን ያደረግነው ነገር ያደረግነው ሁሉ ነገር ስንመረቅ ሊሆን ይችላል። እንዲሁም ደግሞ ከእናቶቻችን ከአባቶቻችን ጋር የተነሳነው ፎቶ ሊሆን ይችላል። እና ያን የልጅነት ጊዜ የድሮ ፎቶ ማንሳት መያዝ ለኛ ደስታ ነው ደስታን ይሰጠናል ማለት ነው። እና ያው የድሮ ፎቶዬን በዛ መልኩ እጠብቃለሁ ማለት ነው። እኔ አለ እስካሁን ድረስ ፎቶዬ ውስጥ አለ ፎቶ አልበሜ ውስጥ አለ የልጅነት ፎቶዬ። እንደውም የጓደኞቼም ራሱ አለ የእናቴም የአባቴም በእኔ እድሜ እኔ እድሜ በኔ ልጅ እያለሁ እድሜያቸው በዛ ሰዓት ምን ያህል እንደነበረ እና የተነሱት ፎቶ አለ ማለት ነው። ከእኔ ጋር አብረን ነው የተነሳን የቤተሰቦቼ ፎቶ አለ ማለት ነው በጣም ልጅ እያለን ሱፍ ለብሰን የተነሳነው ፎቶ አለ ማለት ነው። የልጅነት ፎቶ ለምን ይጠቅማል ካልን? ያው ማስታወሻ ነው። አንድ ሰው አድጎ ምን ብሎ ቁም ነገር ቁም ነገር ይዞ ጺም አውጥቶ ስራ ከያዘ በኋላ የልጅነቱን ፎቶ በሚያይበት ሰዓት ኦኬ ለካ እንደዚህ ነበርኩኝ እኮ እንደዚህ ህፃን ነበርኩኝ እኮ ማላቅ ነበርኩኝ እኮ ብሎ በቃ ልቡ በደስታ በደስታ እንዲዋጥ ያደርገዋል ማለት ነው ደስ የሚል ስሜት እንዲሰማው ያደርገዋል ማለት ነው። የልጅነት ፎቶ ማየት ደስ የሚል ስሜት እንዲሰማን ያደርጋል ማለት ነው። ደስታን ያመጣል እንዲሁም ደግሞ የተለያየ ነገራቶችን ያመጣል ማለት ነው እዝነት እንዲፈጠር ያደርጋል ህፃኖች ላይ እንድናዝን ያደርጋል ማለት ነው። ስናድግ ስናድግ ህፃን እያለን የነበርንበትን ነገር ስለሚያስታውሰን ለህፃኖች እዝነት እንዲኖረን ያደርጋል ማለት ነው። ይሄ ፎቶ የድሮ ፎቶ ማለት ነው እና ያው በዚህ ምክንያት የድሮ ፎቶ እኔ እሰበስባለሁ። የኔ ብቻ ሳይሆን የጓደኞቼንም የቤተሰቦቼንም የአክስቴን የእናቴን የአባቴን የሁሉን ፎቶ ያው ሰብስቤ ማስቀመጥ እወዳለሁ ማለት ነው። እኔ አልበም ውስጥ ማለት ነው እና በስልኬም ራሱ አንዳንድ ፎቶ አለ የልጅነት ፎቶዬ ማለት ነው ያው በ በርዝዴይ በምርቃት በልደት በዓሌ እንዲሁም ደግሞ ትምህርት ቤት ስመረቅ የነበረበት ጊዜ ያ ሁሉ ነገር አለ ማለት ነው። በፎቶ ተነስቶ ማለት ነው እንደገናም ደግሞ ለመጀመሪያ ጊዜ ትምህርት ስገባ ስማር የተነሳሁት ፎቶ አለ እንዲሁም ደግሞ እቃቃ ይዤ ደግሞ የተለያየ መጫወቻ አሻንጉሊት ይዤ እየተጫወትኩኝ በዛ የተነሳሁት ፎቶ አለ ማለት ነው። ያ ሁሉ ፎቶ እስካሁን ድረስ አለ ማለት ነው። ግማሹ ከእናቴ ጋር ግማሹ ደግሞ ከእኔ ጋር አለና ይኸው አለን ብቻ ጊዜያችን ያው በደስታ ነው እያሳለፍን ያለን የልጅነት ጊዜያችንን ያው እስካሁን ድረስ አለ ለማለት ነው። እና ብቻ ደስ ይላል ያው የልጅነት ጊዜያችን ፎቶአችንንም መሰብሰብ ይጠቅመናል ይጠቅመናል ፎቶአችሁን ሰብስቡ የልጅነት ጊዜ ፎቶአችሁን ሰብስቡ ምክንያቱም በኋላ ያው ደስታ ይሰጣችኋል ማለት ነው። ደግማችሁ በምታዩት ሰዓት የልጅነት የጊዜ ልጅ እያለሁ እንደዚህ አምር ነበረ ብላችሁ ራሳችሁን እንድትታዘቡ እስካሁን ድረስ የማታውቁ መሆናችሁን ኩራት የሚባለውን ነገር እንድታጠፉ እንዲያጠፋላችሁ ይረዳችኋል ማለት ነው። አንዳንድ ሰው ሲያድግ ሲያድግ ሱፍ ከለበሰ በኋላ በቃ ይኮራል በቃ ሰው ላይ ይኮራል ሰው ማናገር አይወድም። በቃ እኔ አንተ ማን ነህ ማለት ይጀምራል ማለት ነው። ግን የልጅነቱን ፎቶ በሚያይ ሰዓት ያው ያ ሰው ይደሰታል ማለት ነው። እኔ ለካ እንደዚህ ማላቅ ነበርኩኝ ለምን እኮራለሁ ብሎ ራሱን ይወቅሳል ማለት ነው። እና እዝነት እሱ ላይ እንዲመጣ ያደርጋል ማለት ነው እና የታዘብኩት ነገር ይሄ ነው እና የልጅነት ፎቶ ያው ማስቀመጥ አለብን ነው ሁላችንም ማስታወሻ ይሆንናል ማለት ነው። ለእኛ እንኳን ማስታወሻ ባይሆን ለእናትና ለአባቶቻችን ማስታወሻ የሆነ ይሆናቸኋል ማለት ነው። ልጄ ልጄ እያሉ ያያሉ ማለት ነው። ስንጠፋ ሊሆን ይችላል። ስንናፍቃቸው ያ የልጅነታችንን ፎቶ እያወጡ ያዩልናል ማለት ነው በዛ ፎቶ መጽናናት መጽናናት ይችላሉ ማለት ነው። እና ያው ማስቀመጣችን አይከፋም ማለት ነው። እኔ በብዛት አለኝ ብዙ ፎቶዎቼን ይዣለሁ የልጅነት ፎቶዎቼን የልጅነት ብቻ ሳይሆን የድሮ ፎቶውን ለምሳሌ ከአራት አመት ከአምስት አመት በፊት የተነሳሁትን ፎቶ ሁሉ ያው አስቀምጫለሁ ማለት ነው። ሁሉ ፎቶዎቼን ሁሉ ፎቶዬን ያስቀመጥኩበት ምክንያት ያው እንዴት እያደግኩ እንዳለ ፊቴ እንዴት እያደገ እንደሆነ ለማወቅ ነው

ከስራ ሰዓት በኋላ ትሰራለህ ከስራ ሰዓት በኋላ ትናንሽ ስራዎችን እሰራለሁ የቤት ስራዎችን እሰራለሁ። አልጋ ማንጠፍ ሊሆን ይችላል እቃ ማጠብ ሊሆን ይችላል ምግብ ማብሰል ሊሆን ይችላል እና እነዛ ነገራቶችን እሰራለሁ ማለት ነው። ቋሚ የሆነ ስራ ሳይሆን ትናንሽ ነገራቶችን እሰራለሁ እንዲሁም ደግሞ በስልክ ለምሳሌ አፕወርክ አይነት ስራ ኦንላይን ስራዎችን እሰራለሁ ማለት ነው ከሰራ ሰዓት በኋላ ማለት ነው። ያን ነው የማደርገው በብዛት ማለት ነው። ወይም ደግሞ አንዳንዴ ደግሞ ስራ አልሰራም ምንድነው የማደርገው ያው መተኛት ነው ማረፍ ነው እረፍት እወስዳለሁ ማለት ነው። እረፍት ስወስድ ምንድነው? የማደርገው የሆነ ፕላትፎርሞችን ቲክቶኮችን መተግበሪያዎችን በመክፈት እነዛን መተግበሪያዎችን በማየት ነው የማሳልፈው ማለት ነው። እና የሚያስቁ ነገራቶችን በማየት አሳልፋለሁ ማለት ነው። ወይም ደግሞ ከስራ ሰዓት በኋላ ምን ላደርግ እችላለሁ ኳስ ልጫወት እችላለሁ ወይም ደግሞ የተለያየ ጌሞችን እጫወታለሁ ማለት ነው። እና ከስራ ሰዓት በኋላ አንዳንዴ እሰራለሁ ግን ቀለል ያሉ ስራዎችን ማለት ነው የቤት ስራዎችን እሰራለሁ። የቤት ስራዎች ሲባል ያው ቀላል የሆኑ ስራዎች ማለት ነው። ለምሳሌ አልጋ ማንጠፍ ሊሆን ይችላል እንዲሁም ደግሞ ቤት ማጽዳት ሊሆን ይችላል ቤት መወልወል ደግሞ ያው ልብስ ማጠብ ሊሆን ይችላል። እንደዚህ በቃ ቀለል ቀለል ያሉ ስራዎችን ከስራ ሰዓት በኋላ እሰራለሁ ማለት ነው። ሌላ ስራ ደሞዝ የሚያስገኝ ስራ ሳይሆን የውይ የቤት ስራ ማለት ነው። የቤት ስራ እንደ ስራ ነው የሚቆጠር ደሞወዝ የለውም። እንጂ ያው እንደ ስራ ተቆጥሮ ነው የምሰራው ማለት ነው። እና ትንሽ የውቀለል ያሉ ስራዎችን እሰራለሁ ማለት ነው። ለምሳሌ ምግብ ማብሰል ሻይ መጣድ ሊሆን ይችላል። ሻይ ማፍላት አዛ ቡና ማፍላት ቡና መጠጣት እጁስ ነገር እንደዚህ ጨምቄ መጠጣት እና የእውነት ትናንሽ ነገራቶችን ከስራ ሰዓት በኋላ እሰራለሁ ማለት ነው። እንጂ ያው ከባድ ነገራቶችን አላደርግም ማለት ነው። እና በዚህ መልኩ ያው የሰራ ሰአቴን እጠቀምበታለሁ እኔ ማለት ነው። እና ያ ነው አዲስ ነገር የለውም አንዳንድ ሰዎች ያው ከሰራ ሰዓት በኋላ ወደ ስራ የሚሰሩ ሰዎች አሉ። ለምሳሌ አንድ ስራ ከጨረሱ በኋላ ሌላ ሌላ ሁለተኛ ስራ ይሰራሉ ማለት ነው። ብዙ ደሞዝ ለማግኘት ስለ ሲፈልጉ ማለት ነው ብዙ ደሞዝ ለማግኘት ሲፈልጉ ሁለት ደሞዝ ለማግኘት ሲፈልጉ ሁለት ስራ ይሰራሉ ማለት ነው። እና ብዙ ሰዎች አሉ ለምሳሌ ነገዴዎች ለምሳሌ እየነገዱ በመሃል ደግሞ የሆነ የመንግስት ስራ ይሰራሉ ማለት ነው። የመንግስት ስራ እየሰሩ ግማሽ ሰዓት የመንግስት ሰራ የመንግስት ስራ ግማሽ ሰዓት ደግሞ ያው የንግድ ስራ የግል ስራ ይሰራሉ ማለት ነው። ሁለቱን ስራ በአንድ ላይ አድርገው ያው እየሰሩ ሁለት ገንዘብ ሁለት ቦታ ሁለት ምንጭ ለማግኘት ይሞክራሉ ማለት ነው። ገንዘብ ከሁለት ምንጭ ለማግኘት ይሞክራሉ ማለት ነው። እና እንደዚህ አይነት ብዙ ቀልጣፋ የሆኑ ሰዎች አሉ። በሴቶች ስንመጣ ደግሞ ሴቶች ደግሞ በብዛት የመንግስት ስራ ነው የሚሰሩ እንደ ጸሐፊ አይነት ናቸው። ቁጭ ብለው ነው የሚሰሩ ያው አይሯሯጡም ምን አይሉም ያው የሚሰሩት ያው ቀለል ያለ ስራ ነው የሚሰሩ ማለት ነው። ሴቶች እንደዚህ አብዛኛው ጊዜ ከስራ በኋላ ሁለት ስራ መስራት አይሆንላቸውም ምክንያቱም ሴቶች ደካማ ስለሆኑ ትንሽዬው ለማረፍ ይፈልጋሉ ማለት ነው። ትላልቅ ሰዎች በምንመጣ ሰዓት ትላልቅ ሰዎች በጭራሽ ሁለት ስራ አይሰሩም ማለት ነው። ምክንያቱም ጉልበታቸው ስለሚያልቅ ሁለት ስራ መስራት አይሆንላቸውም። ከሰሩ አንድ ስራ ብቻ ነው አንድ ስራ ወጥረው ይሰራሉ ከዛ በኋላ ይኸው ስራ ሳይሆን የሚሰሩ ከሰራ ሰዓት በኋላ ምን ያደርጋሉ ወደ እንቅልፋቸው ወደ አልጋቸው ይተኛሉ ማለት ነው። ወይም ደግሞ ካልተኙ ደግሞ ይኸው ኩርሲ ላይ ወንበር ላይ ቁጭ ብለው ያው ያሳለፉታል ማለት ነው። ጊዜያቸውን እንጂ ሁለት ስራ አይሰሩም። ሽማግሌዎች ወጣቶች ግን የሁለት ስራ ይሰራሉ ሶስትም አራትም የሚሰራ አይጠፋም። ወጣት ማለት ነው ሁሉም ስራ ሁሉንም ስራ ይሰራል ማለት ነው። ወጣት ሲባል ማለት ነው ምክንያቱም ወጣት ጠንካራ ስለሆነ አቅም ስላለው ስራ የመስራት አቅም ስላለው ብዙ ስራ መሰራት ይችላል ማለት ነው። ወጣት ግን ወደ እንትኖች ስንመጣ ግን አዘውንቶች ስንመጣ ግን አንድ አንድ ስራ ብቻ ነው የሚሰሩ በዛ ከተባለ ሁለት ስራ ሊሰሩ ይችላሉ ግን እየደከሙም እንደዛ አድርገው ሊሰሩ ይችላሉ ማለት ነው። እና ብዙ አይነት ጥቅም አይገኝም ለማለት ነው። የሰውነታችንን ብን አድክመን የውጨጓራችን ወይም እኮላሊ እኮላሊታችንን ከምናሳምም አንድ ስራ ብቻ ብንሰራ ይሻለናል ማለት ነው። ያ ስራ ላይ ብቻ ጠንክረን ብንሰራ ይሻለናል ማለት ነው። ደሞዝ ከሆነ ያው ጥሩ ነው ሁለት ስራ ቢሰራ ለደሞዝ ችግር የለውም ግን ካልሆነ ደሞዝ ከለለው ግን ያው ብናርፍ ይሻላል ማለት ነው። አንድ ስራ ብቻ ብንሰራ ይሻላል ማለት ነው። እና እኔ ከስራ በኋላ ከስራ ሰዓት በኋላ እኔ ምግብ ነው የምመገብ ወይ እተኛለሁ ወይ ደግሞ የተለያየ ነገር አደርጋለሁ እንጂ ያው ስራ እንኳን አልሰራም ማለት ነው ከስራ ሰዓት

የምትወደው ጣፋጭ ምግብ ምንድን ነው? የምወደው ጣፋጭ ምግብ እኔ አይስክሬም ነው አይስክሬም በጣም ነው የምወድ አይስክሬም። ከኬክ ጋር ከዳቦ ጋር ተቀብቶ በሚመጣ ሰዓት በጣም አድርጌ ነው የማጣጥመው። ደስ የሚል ምግብ ነው አይስክሬም ማለት ነው አይስክሬም ለህፃናቶች በተለይ በጣም ተወዳጅነት አለው ማለት ነው አይስክሬም አይስክሬም ህፃናቶች ከሰጠሃቸው አያለቅሱም። ምክንያቱም ጣዕሙ በጣም ጥሩ የሆነ ጣዕም ስላለው ጣፋጭ ስለሆነ እነሱ ዘንድ ይወደዳል ማለት ነው። አይስክሬም እንዲሁም ደግሞ ከአይስክሬም ውጭ ደግሞ የምወደው ሌላው ደግሞ ምንድነው? እንቁላል ነው ለምሳሌ እንቁላል ጣፋጭ የሆነ ምግብ ነው ለምሳሌ እንቁላል የተቀቀለ እንቁላል መመገብ በጣም ነው የምወደው። እንዲሁም ደግሞ የተቀቀለ ብቻ ሳይሆን ይሄ አለ አይደለ እንትን ላይ ስቶቭ ላይ ሆኖ የበሰለ እንቁላል በጣም ደስ ይለኛል። ሽታው የሚያውድ ደስ የሚል ሽታ ስላለው ማለት ነው እንቁላል በጣም ደስ ይለኛል እንቁላል እና አይስክሪም። እኔ በቁጥር አንደኛነት ደረጃ ያስቀመጥኳቸው ምግቦች ናቸው። በጣም ደስ የሚሉ ጣፋጭነት ያላቸው ምግቦች ናቸው ሲቀጥል ደግሞ ቸኮላታ ነው። ቸኮላታ በጣም ነው የምወድ ቸኮላታ ያው ይሄ ሱቅ ላይ የሚሸጠውም ትንሹንም ሊሆን ይችላል ከከረሚላ ጋር የሚሸጠውን ቸኮላታ። እሱም ሊሆን ይችላል ወይም ደግሞ የቸኮላታ ኬክ አለ አይደለ ትልቁ የቸኮላታ ኬክ በጣም ደስ ይለኛል ማለት ነው። እንዲሁም ደግሞ ቸኮላታ ራሱ ቅቤው በጣም ደስ ይለኛል እና በዚህ በዚህ ምክንያት ብቻ ቸኮላታ እኔ ደስ ይለኛል ማለት ነው። የቸኮላታ እንትን በጣም ደስ ይለኛል ለማለት ነው። ሲቀጥል ደግሞ ከቸኮላታ ውጪ ደግሞ ደስ የሚለኝ ምንድነው? እነዚህ ጁስ ነው ደግሞ ጁስ በጣም እወዳለሁ የአትክልት ጁስ በጣም ደስ ይለኛል። የአቮካዶ የማንጎ እንዲሁም ደግሞ የሙዝ ጁስ በጣም ደስ ይሉኛል ማለት ነው። የፓፓያ ሙዝ አንድ ላይ ሆኖ ተፈጭተው ስኳር ሁኖ ስኳር የበዛበት እንትን አትክልት ሁኖ ጁስ ሆኖ የሚጠጣው ነገር ያ በጣም ደስ ይለኛል ማለት ነው። ከፍሪጅ ከገባ በኋላ በጣም ደስ የሚለኝ ጥሩ የሆነ ጣፋጭ የሆነ ምግብ ይሆናል ማለት ነው። እና ከጁስ የሚሰሩ ማንኛውም ምግቦች ደስ ይሉኛል እንዲሁም ከወተት የሚሰሩ ምግቦች ደስ ይሉኛል ከአይስክሬም የሚሰሩ ምግቦች ደስ ይሉኛል ማለት ነው። ሁሉም በዘራቸው ደስ ይለኛል እንዲሁም ደግሞ ወተት ወተት በጣም ደስ ይለኛል ወተት ከኬክ ጋር በመሆን ትልቅ የሆነ ጣፋጭ የሆነን ምግብ ይሰጠናል ማለት ነው። ወተትና ጁስ አንድ ላይ በመሆን እናም ደግሞ በመዋሃድ በጣም አሪፍ የሆነ ጣፋጭነት ያለው ምግብ ይሰጣሉ ማለት ነው። እንዲሁም ደግሞ ወተትና አይስክሬም እንዲሁም እንቁላል በመዋሃድ ኬክ ይሰጡናል ማለት ነው። እና ኬክ በጣም ነው የምወድ ኬክ ምግብ ጣፋጭ ነው። አንደኛ ለሁሉም ነገር ጣፋጭ የመሆኑ ምስክር ምንድነው? ሙሽሮችን አይታችሁ ከሆነ እንደገናም ደግሞ በርዝ ደይ ፓርቲዎችን አይታችሁ ከሆነ የልደት ፓርቲዎችን ዝግጅቶችን ሁሉን ነገር አይታችሁ ከሆነ በኬክ ነው የሚጀምሩት በጣፋጭ ነገር ነው የሚጀምሩት እና ያ ማለት ኬክ በጣም ተወዳጅ ነው ማለት ነው። ጣፋጭ ነው ማለት ነው ሰዎች ዘንድ እኛ ዘንድ ጣፋጭ ነው። አዎ ኬክ በሙዝ ከሆነ እንዲሁም ደግሞ በአይስክሬም ከሆነ ኬክ በወተት የተሰራ ከሆነ በእንቁላል የተሰራ ከሆነ ኬኩ በጣም ጣፋጭ ይሆናል ማለት ነው። እና የቸኮላታ ኬክም አለ እንደዚሁ አንዳንድ የቸኮላታ ኬክ ያው ልዩ የሚባል ሰው ልዩ ለሚባል ሰው ነው የሚሰጡ ማለት ነው። የቸኮላ ታኬኮች እና የቸኮላታ ኬክ መብላት ይጠቅማል ማለት ነው ደስታን ያመጣል ደስተኛ ያደርጋል ማለት ነው። የቸኮላታ ኬክን መብላት እንዲሁም ደግሞ የአይስክሬም ኬክ የወተትን ኬክ መመገብ ያው ደስተኛ ያደርጋል ማለት ነው። እና በዛ ምክንያት ያው ጣፋጭ ምግብ የምወዳቸው አንዳንድ ጣፋጭ ምግቦችን እነዚህ እነዚህ ናቸው ማለት ነው። እንጂ የሁሉንም ጣፋጭ ምግብ አልወድም ለማለት ነው። ህፃናቶች ግን የሚወዷቸው ጣፋጭ ምግብ ይኸው ትናንሽ ናቸው ይኸው በጣም ጣፋጭ የሆኑ እንደ አይስክሬም ያሉ እንደ ወተት ያሉ እንደ እንቁላል ያሉ እንደ ቸኮሌት እንደ ከረሜላ አይኑ ያሉ ምግቦችን ነው የሚመገቡ የሚወዷቸው ማለት ነው። ህፃን ልጆች ትላልቆች ደግሞ ያው ብዛት ያለውን እንደ ፓፓያ እንደ አቮካዶ ያለ ትላልቅ ያው አቅምን የሚያመጣ አይነት ምግብን ነው የሚወዱ ማለት ነው። ጣፋጭ ምግብ የሚወዱ ማለት ነው። እና ይሄ ነው ያለኝ ሀሳብ በጣፋጭ ምግብ ዙሪያ። ይኸው ሁሉንም በዚህ መንገድ ለማብራራት ሞክሬያለሁ። ይኸው አመሰግናለሁ ቻው።